እድለኛ ነገር አለህ አዎ በጣም በህይወቴ በጣም እድለኛ ነኝ ብዬ ነው የማስበው። በፈጣሪም ሁሌም አመሰግናለሁኝ። በብዙ ነገሮችንም በጣም እድል ይቀናኛል ከብዙ ጓደኞቼም። በጣም እድለኛ እንደሆንኩኝ ነው የሚናገሩኝ እና እንዲሁ ብዙ ጓደኞቼ ብዙ ጊዜ በአንተ ስም እናትህ ሎቶሪ እንቅረጥ ሁላ እያሉ የሚቀለዱብኝ አጋጣሚዎች አሉ ማለት ነው። እና እድለኛ ነኝ ብዬ ነው የማምነው ለራሴ በብዙ አጋጣሚዎችን አጋጥሞኛል። በተለይ ቦታዎችንም ፈጣሪም ሁሌም አመሰግንበታለሁ እና እያንዳንዱን የምሄድባቸውን አጋጣሚዎች የተለያዩ ሰውን ለማግኘት የተለያዩ ነገሮችንም የሚሄድበት አጋጣሚዎችንም። በጣም በብዙ ነገሮች እኔ ሌላ ሰውን ያቃታቸው ነገሮች ሌላ ሰዎችን ብዙ ያደከማቸውን ነገሮችንም እኔ በቀላሉ ሲቀናኝ አያለሁኝ እና ብዙ ሰው አንዳንዴ ሁሉ ይገርማችኋል ምንድነው የምታደርግላችሁ አንተ ምን አይነት እድል ነው ያለህ እያሉ ሁሌ በጣም ይቀርብኛል። ብዙ ጊዜም ፈጻሪ ስለማመሰግን ነው እያልኩኝ እንወስድም ፈጣሪያችሁን በደንብ ከልባችሁ ስታምንት እንደዚህ ነው የሚያደርግላችሁ መንገዳቸውን የተቃና ነው የሚያደርግላችሁ እያልኩኝ ከፈጣሪ ጋር ያለኝ ግንኙነት ነው የማያይዝላቸው ማለት ነው። እና ወይ ያንተ ደግሞ እያሉኝ ያንተ ስብከት እያሉ የሚቀርቡኝ አጋጣሚዎች አሉ ማለት ነው። እና ሁሌም ፈጠሬን በጣም አመሰግናለሁኝ የማመስገንም ብቻ ሳይሆን ሁሌምም እኔ ጠንክሬ እንሰራ ብርታት ውስጥ ስጠኝ ነው የምለው ብዙ ጊዜ ጠንክሬ እሰራለሁኝ በጣም ብዙ ልፋቶችን እልፋለሁኝ። ስራ አልነቅም ያገኘሁትን ስራዎች ነው የምሰራው እንዲሁ ቁጭ ከማለት እና ስራን ከመናቅ ራሴንም በብዙ መንገዶች ነው ቆጥቤ ያገኘሁትን ስራ የተሻለ እስከማገኝ ድረስ ቁጭ ብዬ ከመጠበቅ እየሰራሁ ነው። የምጠብቀው የተሻለ ነገሮችንም ማንም የማይፈልግ ነገር የለም ሁሉም የራሱ የሆነ ደስ የሚል ህይወት እንዲኖረው የተሻለ ስራ እንደሚኖረው ብዙ ጊዜ በተለይ መንገዶችንም እንደምናያቸው እንደምንሰማቸው አይነት ህይወት እንዲኖርና እንደዚህ አይነት ስራዎች እንዲኖሩን ሁላችንም እንመኛለን። ነገር ግን እነዛ የደረሱ ሰዎች እና እነዛ የሚሰሯቸው ሰዎች በአንዴ በቃ በእድል እዛ ላይ የደረሱ ይመስለናል። በደንብ ወደ ውስጡ ገብተን ስናያቸው በጣም ከዛ በፊት በጣም ብዙ ልፋት እንደነበራቸው በጣም በብዙ ውጣ ውረዶችን እንዳለፉ። ከዛ ወደዛ ደረጃ ለመድረስ ስንት መስዋት ስንት ብራቸውም ስንት ጊዜያቸውን እንደፈጅበት ራሳቸውን ነው የማውቁት እና እኔም እንደዛ ነው የማምነው። ፈጣሪም እድለኛም ያደረጋቸው ስለለፉ ነው ፈጣሪ የሚያግዛችኋል መጨረሻው ላይ ብዬ ስለማምን በጣም እልፋለሁኝ በጣም ደክማለሁኝ። ቁጭ የምልበት ሰዓት ሁላ እንኳን የለኝም በአሁን ሰዓት በጣም አብዛኛው ጊዜ በስራ ነው የማሳልፈው። ደስ ብሎኝ ነው ብዙ ሰዎችንም እንዳገኝ እድል ራሱ አንተ እየተንቀሳቀስክ በሄድክ ራሱ ከብዙ ቦታዎችንም ለብዙ ስራዎችንም ስትንቀሳቀስ በዛ የምትፈልጋቸውን ስራዎችንም እያገኘህ ትሄዳለህ እዛ ስራ ላይ መሰማራት የሚፈልጉ እዛ ስራ ላይ የነበሩ ሰዎችንም በዛ ስራ ላይ ያሉ ሰዎችንም አንተ በምትፈልገው ህይወት ላይ ያሉ ሰዎችንም እያገኘህ ትሄዳለህ መንገድህ ማለት ነው። ይሄን ደግሞ በጣም እድለኛ ያደርግሃል ምክንያቱም እንዲሁ በቅርቡ ቤትህ ሆነህ የማታገኛቸው ሰዎችንም አንተ ስራ ስላልናቅ በምትሄድባቸውን ቦታዎችን ብዙ ሰዎችን እንድታገኝ የራሱ የሆነ ትልቅ ድርሻ ይጫወታል ይሄዳል በዛም በጣም ነው የማምነው ማለት ነው። እና በዚህም በጣም እድለኛ ነኝ ብዬ ነው የማስበው። ፈጣሪም ብርታቱ ስለተሰጠኝም ደክመኝ ሰለቸኝ ሳልል በራሴም ተስፋ ሳልቆርጥ እንዲሁ ሌሎች ሰዎችንም ለኔ ተስፋ ሊያስቆርጥኝ ቢፈልግም ራሱ ብርታቱ ሰጥቶኝ ከዛ በኋላም ወደምፈልገው ነገሮችም ያሳካልኝ እድሉም ከእኔ ጋር ሲያደርገው በጣም የሚያመሰግንበትን አጋጣሚዎች ነው ያለኝ ማለት ነው እና ፈጣሪዬን ሁሌም አመሰግናለሁኝ። ሁሌምም መንገዱ እኔ በፈለኩት እኔ ባሰብኩት ሳይሆን አንተ በፈለክው አንተ ለኔ ይስማማል ባልከው መንገድ አንተም ምራኝ ብዬ እስካሁንም በጣም ደስ የሚል አይነት ህይወት እንዲኖረኝ አድርጎኛል። ከቤት ሰዎቼ ጋር በጣም ደስ የምጣነት ነገሮች እንዲኖሩኝ አድርጎኛል እና ሁሌም እድለኛ እንደሆንኩኝ አድርጌ ነው የማስበው። በጣም እድለኛም ነኝ በጣም በብዙ ቦታዎችንም ብዙ እድሎችንም አግኝቻለሁኝ። ብዙ የመስራት እድሎችም አግኝቻለሁኝ በጣም የምቀርባቸው ሰዎች በጣም ደግና በጣም ለኔ ሀሳብ የሆኑ ሰዎችም እንደቀረብና ከእኔ ህይወት ጋር የሚቀሩ ሰዎችንም በጣም ጥሩ የሚባል ሰዎችንም። ለኔ የሚስማሙ በጣም ጠንካራ የሚባሉ እኔን በሚለት መኝ ሰዓት በሚሰለቸኝ ሰዓት ተስፋ በምቆረጥበት ሰዓት የሚያጽናኑ ብርታት የሚሆነኝ ጉልበት የሚሆነኝ አይነት ሰዎች ነው ሰዎች ነው በኔ ህይወቴ ያቀረባቸው። ከወላጆቼ ጀምሮ ከሚስቴ ጀምሮ እንዲሁ ከልጄም ጀምሮ በጣም የኔን ደጋፊ እንዲሆን አድርጎ ነው ወይ ያቀረበልኝ እና ይሄ ለራሱ በጣም ትልቅ እድል ነው። ብዙ ጊዜ ሰዎች ከሚስት ጋር ያይዙታል ሚስት አይታደሉትም ይታደሉታል እንጂ አይ ምንድነው አይመርጡትም የሚባል ነገር አለ። እና ያንን መርጠህ ሳይሆን ፈጣሪ የፈቀደልን ያደለህን ነው የምታገኘው እንደማለት ነው። እና እድለ

ጠዋት ወይስ ማታ ሰው ነህ እኔ ብዙ ጊዜ የማታ ሰው ነኝ ብዬ ነው የማስበው ሁሌም እንዲህ ሁለቱም በጣም ይመቹኛል። ሁሌም የራሴ የሆነ የጊዜ ደንብም ስላለኝ ጊዜንም እንዴት አድርጌ ማስተዳደር እንዳለብኝ ሁሌም ያወጣሁትን እቅድም ስላለኝ የማታም የምንቀሳቀስበት ብዙ ስራዎችን የምሰራበት አጋጣሚዎች አሉ። እንዲሁም ትንሽ እረፍት ከወሰድኩኝ በኋላም እንደገና ለጠዋትም ተነስቼ ሁሌም የተለያዩ ስራዎችንም ለኔ ህይወት በተለያዩ መንገዶችንም የሚረዱኝ ስራዎች የኔን ገቢ የሚያሳድጉልኝ ስራዎች ከእኔ ጤንነት ጋር የተያያዙ የተለያዩ ስራዎች ስፖርቶችን የሚነቀሳቀሳቸው በተለያዩ ወቅቶችን በጠዋት ነው ማለት ነው። እና በጣም ማታም አመሻለሁኝ በጣም አምሽቼ ነው የምተኛው ማታ ደስ ብሎኝ ብዙ ጊዜ ስራዬንም ጨራርሼ። አዳዲስ ነገሮችን አይቼ አዳዲስ ነገሮችን ምን እንዳሉ በተለያዩ መንገዶችንም ካየሁኝ በኋላ ከእኔ ጋር የሚሄደውን መርጬ እንዲሁ አንዳንዶቹም ሁላ መጀመር ካለብኝም ወደኋላ አልልም የዛኔም ጀምሬያቸው እንዲሁ ሌሎች ስራዎችንም ከጀመርኳቸው ከነበሩም ጨርሻቸው ጥሩ የሚባል ደረጃ ላይ አድርሻቸው ነው የምተኛው ማለት ነው። እና ያንን የከተኛውን በኋላ ለተወሰነ ሰአቶች ነው የምተኛው። ሌሊት ላይ እንደገና ጠዋትን ተነስሼ ወደ ሌላ ህይወቴ ወደ አዲሱ ጠዋቱን አዲሱ ቀንም የትም የማይገኝ ቀን በምንም ነገር ሊተካ የማይገ የማይችል ቀን ብዬ ራሴንም በተለያዩ መንገዶችንም ከመጀመሪያው የተለያዩ እንቅስቃሴዎችን አድርጌ ከጤናዬ ጋር ፈጣሪን እያመሰገንኩኝ ጤናውን የጠበቀ ራሴንም በጤንነትም ጥሩ የሚባል ደረጃ እንድደርስ ከፈጣሪ ቀጥሎ ራሴንም ነው መከላከል አለብኝ ብዬ ስለማምን በተለይ ስፖርታዊ እንቅስቃሴዎችን አድርጌ ደስ ብሎኝ ነው የምሰራው ማለት ነው። እና የሄዱኝ ለማድረግ ሁሌም ጠዋት ጠዋት ነው የምንሰው ሌሊት አስራ አንድ ሰዓት ጠዋት ላይ ተነስቼ ነው እንደዛ አይነት ስራዎችን የማደርገው እና ብዙ እንኳን ሰው በሚተኛበት ሰዓት እኔ ይሄን ስራዎችን ሰርቼ ቀን ሙሉ በጣም የራሱን የሆነ ትልቅ የደስታ ቀን እንዲሆንልኝ የራሱ የሆነ ትልቅ ድርሻ ከሚይዝልኝ አይነት አሰራሮቼ ናቸው ማለት ነው። እንዲሁ የጠዋቱን ስራዎቼን እንደ የማታ ስራዎቼም እንደዛ ማለት ነው እና የሁለቱም ሰው ነኝ ማለት ነው የምፈልገው ሁለቱንም የኔ ናቸው ሁለቱንም እጠቀምባቸዋለሁኝ ሁለቱንም ለኔ ህይወት የሆነ እድገት ነገ የሆነ እድገት እንዲኖረኝ የራሳቸው የሆነ ትልቅ ድርሻ የሚጫወቱልኝ ናቸው ማለት ነው። እና የሁለቱም ሰው ነኝ ብዙ ጓደኞቼ ጋር የምናወራል እንደዚሁ እና ብዙ ጊዜ የጠዋት ሰው ናቹ ወይስ የማታ ስላቸው ብዙዎቹንም የማታ ሰዎች ነን ማታ በጣም እናመሻለን የተለያዩ ስራዎቻችን ማታ ነው የምንጨርሰው ጠዋት እስከ ረፋዱ ሁለት ሰዓት ከዛ በላይም ተኝተን ነው የምናረፍደው ስለዚህ ማታ ማምሸት ነው የሚመቸኝ። ማታ ብዙ ስራዎቼንም የጀመርኳቸው ስራዎቼንም ሳልጨርስ መተኛት አይመቸኝም ልክ የሆነ ነገሮችንም እንደጎደለኝ መስሎ የሚሰማኝ አጋጣሚዎች አሉ እያሉ እንደዛ የሚነግሩኝ ጓደኞች አሉ። ልክ ማታ በደንብ ስራ ላይ ውለን እንደሚደክማቸው የሚነግሩኝ ጓደኞቼም አሉ ማታ ላይ በተለያዩ ቀን ላይ በተለያዩ ስራዎችንም ውለው ማታ ለመስራት እንደሚከብዳቸው እና ማታ የተለያዩ ስራዎችንም ከመስራት ይልቅ የተወሰኑ ከቤተሰባቸው ጋር ቁጭ ብሎ ቴሌቪዥንም የተለያዩ ስልካችንን ተጠቅሞ ወደ እንቅልፋችን ብናመራ ነው በጣም የሚመቸኝ እና የሚስማማኝ። ከዛ በኋላ ጠዋትን ተነስቼ አንዳንድ ስራዎችንም ማየትና ከእኔ ጋር የሚሄደው የተለያዩ ስራዎችንም መርጬ የምሰራባቸውን አጋጣሚዎች እንዲፈጥርልኝ በረተላያዩ ነገሮችም እንዲሁ የስፖርት እንቅስቃሴ የማደርግባቸውን እንዲሁ ጠዋትም ስለሆነ በጣም የጠዋት ሰው ነኝ የሚልን ጓደኞቼም አሉ እና የሁለቱም ምርጫዎችን እማከብራለሁኝ በጣም ደስ ይለኛል ትክክልም ናቸው ሁሉ ሁሉም ትክክል ናቸው። ነገር ግን እኔ እንደምነግራቸው እኔ የምሰማኝ እላችኋለሁኝ እና እኔ የሁለቱም ሰዎች ናቸው የምተኛበት ሰዓት መጀመሪያ አመቻቻለሁኝ እና በመሃል ላይ ነው የምተኛው ማታም በተወሰነ መልኩ አመሻለሁኝ። አንዳንድ ስራዎችን መስራት ከዛ በኋላ ራሴንም አዲስ ጉልበት ለመፍጠር እና ልክ እንደ ከምግብ በላይ ስለምጠቀምበት የእንቅልፍ ሰአቴን እንቅልፍም ትንሽ ከተኛሁኝ በኋላ እንደገና ጠዋትን ተረስቼ ወደ ሌላ ስራዬንም ወደ አለምን እንኳንም ተቀላቀልኩ እያልኩኝ ፈጣሪ ያመሰገንኩ በጠዋቱ አዳዲስ ስራዎችን የምጀምርበት እና አዳዲስ ስፖርት እንቅስቃሴ እያደረኩኝ ራሴን እንደስኛ የማደርግባቸው መንገዶች ነው አሉኝ ስለዚህ እኔ የሁለቱም የጠዋትም የማታም ሰው ነኝ ብዬ ነው የማምነው። እያልኩኝ በተለያዩ መንገዶችም የኔ አስተሳሰብ የኔ እኔ የሚሰማኝ እኔ የምመኘው የተለያየ ነገሮችንም በዚህ መልኩ አስረዳቸዋለሁ ማለት ነው እና ሁላችንም ትክክል ነን ብዬ ነው የማስበው ሁሉም ሰው የራሴውን ነገ

የምትወደው እንስሳ ምንድነው? እኔ በጣም የምወደው እንስሳ ሁሌም በጣም ከጎኔ እንዲሆን ሁላ የምመኘው እና በጣም የሚያስደስተኝ አንደኛ ደረጃ ላይ የማስቀምጠው ውሻ ነው ውሻም አለኝ በጣም ያስደስተኛል ልክ እንደ ወንድሜ ልክ እንደ ጓደኛዬ ነው የማየው። ማታ ማታ እኔ ስራ ላይ ውዬ የተለያዩ የእግር ጉዞዎችንም ሳረግ ስንቀሳቀስ ከእኔ ጋር ነው ይዤው የምወጣው ልክ እንደ ሰው ልክ እንደ ጓደኛ ነው እኔ ጋር እየተንቀሳቀሰ። እንዲሁ እሱም በቤቱ ውስጥ ስለሚውል የተለያዩ ነገሮችንም በዛው በጣም ጥሩ አየር የሚያገኝበት እና የተጠቀምበት አይነት ሰዓትን ስለሆነ ከእኔ ጋር እየተንቀሳቀሰ አንዳንዴ ትንሽ ሮጥ እያለ ወደፊትም ወደኋላም እየሮጠ እየተዝናና ከእኔ ጋር ራሱን የሚያዝናናበት አጋጣሚዎች በጣም ደስ ይሉኛል። እና ብዙ ጊዜ እንደ ጓደኛዬ ነው እንደዚህ ይዤው የምንቀሳቀሰው ወደ ማታ አካባቢ ከስራ ጋር ከወጣሁኝ በኋላ ይሄን በጣም ያስደስተኛል። እንዲሁ በቤታችን ውስጥም ቁርስ ስበላ እሱንም ሳልሰጥ አል በልቼ አላውቅም በጣም ስለምወደው ምሳም እንደዛም ምሳ ስበላ እኔ ለእሱንም መስጠት የመጀመሪያ እራገግጣለሁኝ እሱን ሲበላ ነው። እኔ ገብቼ የምበላው እራትም እንደዛው እኔ ከመብላቴ በፊት ቤተሰቦቼ እየጠበቁ ራሱ እራትን ቀርቦ እኔ መጀመሪያ ለእሱ ሰጥቼ ነው የምመጣው እና ልክ ከእኔ በላይም እሱም ማውራት ስለማይችል ብቻ መናገር አይችልም። ማለት አይደለም ስለዚህ በተለይ ነገሮችን ያሳየኛል ሲርበው አውቀዋለሁ እንዲሁ እያየሁኝ ውሃ ሲጠማሙም አየዋለሁኝ። እና ውሃም ሁሌም የሚጠጣበትን ቦታዎች አሉት። ያንን ቦታዎችንም እንዳላቸው ሁሌም ወደ ስራ ስወጣ አራግጣለሁኝ ለምሳ ስመጣም በደንብ እዛ ላይ ውሃ መኖሩን በደንብ አረጋግጬ ነው የምገባ። ስወጣም እንደዛው ለእራትም ስገባ ማታም ወደ ቤት ስገባ ያን አራግጣለሁኝ እና ከሌለው እኔን ከመጠጣቴ በፊት በጣም ቢጠማ ራሱ እኔ ከመጠጣቴ በፊት ለእሱ ነበር የማቀርብለት ለእሱ ነው የማቀርብለት አሁንም አለ ያው ውሻ በጣም ነው የምወደው። እና ልክ እንደ ጓደኛዬ እንደ ወንድሜ ነው የማየው ማለት ነው። እና በጣም ብዙ ጥቅሞች አሉት ለኛ ልክ እንደዚህ አይነት ፍቅሮችን እንደሚሰጠን ሁሉ እኛ በሌለንበት ሰዓት ሁላችንም በተለያየ አጋጣሚዎችን ቤታችን ዘግተን የምንወጣበትን አጋጣሚዎች አሉ። እና ያንን ውሻችን ብቻውን ስለሚሆን በቤታችን ውስጥ ልክ እንደ ዘበኛ ሆኖ የሚያገለግልበት አጋጣሚዎች አሉ። የተለያዩ ሌቦችን ወደ እኛ ቤት እንዳይመጡ የራሱን የሆነ ትልቅ ዘበኛ ነው ያስቀመጥንላቸው ማለት ነው። እና ብዙ ጊዜ በመንደራችን የተለያዩ ቤቶችን በተለያዩ ጊዜ ይሰረቃሉ ሌቦችም ይገቡበታል እና በእኛ ቤት ላይ ግን በጣም ውሻችን በደንብ ጠንካራም ስለሆነ ልክ እንደ ዘበኛም ስለሆነ በጣም ስለምጮህም በጣም ሀይለኛ ተብሎም ስለሚጠራ በስፍሮቻችን ማንም ሌቦችን ቀርበው አያውቁም። እንዲሁ ከሌሎች ቤቶች ጋር ሲታይ የኛ ሌሊቦች በጣም አመቺ ሆኖ ነው የሚገኝ ምክንያቱም ያለው አጥር በጣም ትንሽ ነው በቀላሉ ማንም ሰው ሊጋበት የሚችል ቤት ነው። ነገር ግን እንዲህ ውሻችን ስላለ ልክ እንደ ትልቅ ግንብ የገነባ ነው ነው የሚመስለው። አጥራችን እና የልክ እንደማንኛውም ሰዎች ቤታችንን ተደፍሮ አያውቅም እንዳይደፈርም ውሻችን የራሱ የሆነ ትልቅ ድርሻ ይጫወታል ብዬ ነው የማምነው። በዚህ ምክንያቱም እኛ ብዙ ጊዜም ቤቱን ትተነው እንሄዳለን በተለያየ አጋጣሚዎችንም ወደ ቤተሰቦችን ለመጠየቅ ወደ ስራም ቤቱን ብዙ ጊዜ ቀን ብቻው ነው የሚውለው ማለት ይቻላል። እና በዚ ሰዓትም ራሱን የሆነ ትልቅ ድርሻ እየተጫወተልን ነው ማለት ነው። እና ውሻ በዚህ መልኩ ነው በጣም የምወደው ከሌሎች እንስሳቶች ሁላ በተለየ መልኩ ነው የማየው። ሌላው በጣም የምወደው ድመት ነው ድመትን በጣም እወዳታለሁ። በጣም የቤታችን እንዲሁ የሶፋ የሚባል ድምዶች ድመቶች አሉን በጣም ታምራለች። ብዙ ጊዜ ዝም ነው የምትለው ስርባትን የምታወጣቸው ድምፆችን የምናቃታለን እና ለእሷን የተለያዩ ነገሮችን እየገዛንላት ወተት ሁላ በደንብ እንገዛላታለን። በጣም ስለምትጠጣ አንዳንድ ለውሻችንም በዛው ስለምንሰጠው ወተት ነው ብዙ ጊዜ የምንሰጣት ለእሷ በጣም ደስተኛ ናት። በጣም ተመችቷት ነው የምትኖረው ከእኛ ጋር እሷንም የራሱ ብዙ ነገሮችን ትሰራለች በቤታችን። ልክ እንደ ውሻ እንኳን የተለየ ፍቅር መስጠትን ባታውቅበትም ነገር ግን በቤታችሁ ውስጥ በጣም የሚያስቸግሩን ብዙ አይጦች ነበሩና ለእነሱ በጣም ትልቅ መድሃኒት ነው የሆነችብን። እነሱ እንኳን ወደ እኛ ቤት በጣም ሲያስቸግሩን ነበር ብዙ ነገሮችንም ሲያበላሹብን ነበር። በጣም ብዙ እህሎችን ሲበሉብን ነበር ብዙ ልብሶችን የማይበሉት ነገር የለም። እና የአንዳንዱ የገቡበትን ነገር ሳይነኩ ሳያበላሹ አይወጡምና በጣም ተቸግረን ነበር። የሆነ ሰዓት ላይ ከዛ በኋላ ነበር ድመታችን ያመጣናት እና በጣም ከእኛ ጋር አድጋ በጣም ህፃን እያለች ነበር ያመጣናት ከእኛ ጋር አድጋ በጣም የነሱ ትልቅ መድሃኒት ነው የሆነችልን ማለት ነው። በጣም በዚህ በጣም ደስተኞች ነን። በጣም እንወዳታለን እና በጣም ከምወዳቸው እንስሳቶች

ትችላለህ? ዳቦ ማብሰል አልችልም ነገር ግን ብዙ ጊዜ አያለሁኝ በእኛ አካባቢዎችንም በጣም ብዙ ዳቦ ቤቶችም ስላሉ ወደዛ ለመግዛት በሚሄድበትን ሰዓት አንዳንዴ ወደ ውጭ እወጣና የበሰለ አላገኝም እና እንዲሁ እነሱ እስከሚያበስሉና እስከሚሰሩ አያቸዋለሁ በጣም የተለየ ነገር የለውም። አሰራሩ እንዳየሁት ከሆነ በጣም ብዙ ሰዎችንም ሊሰሩት የሚችል እና በቤታችን እናቶች እንደሚሰሩት ሚስቶች እንደሚሰሩት እህቶች እንደሚሰሩት አይነት አሰራር ነው ብዙ ጊዜ የተለየ አይነት ነገሮችን የሉም። ማድረግ እንዳለብህ እነዛን በደንብ መለካት ነው በደንብ የሚያስፈልገው ዋናው ስራው ላይ የሚሆነው ማለት ነው። እና ያንን አያለሁኝ እንጂ ራሴ ነክቼም አላውቅም ሰርቼም አላውቅም። እና ነገር ግን የማየት እድሉ በጣም በሰፊው አያለሁኝ እንዲሁ በዛ ንግድ ሁላ የተሰማሩ ጓደኞችም ስላሉኝ እነሱ ጋር በምሄድበትን ሰዓት ሁላ እነሱም ያንን እየሰሩ ነው የማገኛቸው በጣም ብዙ ይሸጣሉ። በቀን እና በየቀኑ ጧትን ብቻ ሳይሆን ሌሊትም ብቻም ሳይሆን ቀን ሙሉ ሁላ የሚሰሩበት አጋጣሚዎች አሉ እና ያንን የማይበትን መንገዶች አሉ ማለት ነው። እና ዳቦ ማብሰል አልችልም አልሞከርኩትም። ነገር ግን በደንብ አያለሁኝ ብዙ ስራዎችንም የዳቦ ስራዎችን ሲሰራ ስላየሁኝ በቀላሉ እሰራዋለሁኝ ብዬ ከማስባቸው አይነት ስራዎች ናቸው። ነገር ግን ለኔ የኔ ህይወት ሌላም ስለሆነ በሌላ መንገድም ራሴንም ማሳደግ ስላለብኝ በእንደዛ አይነት መንገዶችንም በም በጣም ጠቃሚ ናቸው። ወደ ስራው ከገባህባቸው ነገር ግን እኔ ራሴ የሆነ ሌላ ህይወትም ስላለኝ በዛ መልኩ የምቀጥልበት እና ከማየት ውጪ ሌላ ደረጃ ላይ ላደርሰው እንደማልችል የተረዳሁበትን ጊዜዎች ነው ያለሁኝ ማለት ነው። እና ዳቦ ማብሰል በጣም የተለያዩ የራሱ የሆነ መንገድ አለው። እንዳየሁት ከሆነ መጀመሪያ ዱቄቱን ከውሃ ጋ አገናኝተህ የተለያዩ ነገሮችን አስገብተህ በእጅህም ታቦካዋለህ ማለት ነው ያንም ካቦካኸው በኋላ በደንብ የተወሰኑ ሰዓቶችንም ሰጥተህ ያንን በደንብ ለውጥን ከመጣና በደንብ ከተስማማ በኋላ ነው። በግራሞችንም እየመዘንክ ወደ ራሱ የሆነ ማሽን አለው ብዙ ጊዜ በጣም አሪፍ የሚባለው ማሽን አለ። ብዙ ጊዜ እኔ ጋር ጓደኞቼ ያየዋቸው በአንዴ አርባ ዳቦ የሚያወጣ ከዛ በላይም እስከ ሰባ ሁላ ማውጣት የሚችሉ በጣም ተለቅ ያሉ ማሽኖችንም አይቻለሁኝ እና እንዲሁ እነሱም ዋጋቸው ሁላ የሆነ ጊዜ የጠየኩበትን አጋጣሚዎች ኖዱ ነበሩም በጣም ደህና የሚባሉ እና እንዲሁ በቀላሉ ሊገዙ የሚችሉ ማሽኖች እንደነበሩ ነው የማስታወሰው አሁን አሁን ጨምሮ ሊሆን ይችላሉ ነገር ግን አሁንም ለራሱ በጣም በተለየ መልኩ ጥሩ በሚባል መልኩ ከተለያዩ አገሮችም የሚመጡ አይነት ዳቦዎች አሉ። ማሽኖች የዳቦ ማሽኖች አሉ እና ከቱርክ የሚመጡ አሉ በተለያዩ መንገዶች የሚመጡ በጣም ጥሩ የሚባል ማሽኖችን መስራት የሚችሉ ጥሩ የሚባል ዳቦ ማብሰል ን የሚችሉ በተለያየ አይነት ማሽኖችን እያየሁኝ ከቀን ወደ ቀንም ልክ እንደሌሎች ቴክኖሎጂዎች እንደሚያደርጉት የዳቦ ማሽኖችም ከቀን ወደ ቀን በተለያየ መልኩ በጣም ለመጠቀም ቀላል በራሳቸው በጣም ብዙ ነገሮችንም የያዙ ዋጋቸውን በዛው ልክ ትንሽ ጨመር የሚያደርግና አሰራራቸውን በዛም የተለየ የሚያወጡትን ዳቦ ራሱ በጣም ከነበረው በጣም የተሻለ እና በጣም ቀለል ብሎ ለመብላትም የሚመች አይነት ዳቦዎችን የሚወጡበትን አጋጣሚዎች እያየሁኝ ነው ማለት ነው። ያ ደግሞ በጣም በቀላሉ ልሰራ ከሚያደርጉ አይነት ዳቦዎችን እንደሆኑ ነው አብዛኛው ጊዜ የተረዳሁት ማለት ስለዚህ ዳቦ ማብሰልን አልችልም ማለት ስላልሞከርኩት ነው። ነገር ግን እንዴት እንደሚሰራ በምን አይነት መልኩ እንደሚሰራ ምን ያህል እንደሚጠቀሙ ግን በደንብ እውቀቱ አለኝ። በደንብ አያለሁኝ ብዙ ጊዜ ጓደኞቼም እንደዛ አይነት ስራዎችም ስለሚሰሩ እና እንዲሁ በእኛ ሰፈርም ያሉ ዳቦም የሚሸጡ ሰዎች ጋር እየሄድኩኝ ዳቦ ለመግዛት ስሄድ የተለያዩ እየሰራውና ቁጭ በል እዚህ ሲል የሚለውን ወደ ውስጥ እየገባው ያንን አሰራሩ እንዴት እንደሆነ በምን አይነት መልኩ እንደሚሰራ ምን ያህል ሰው እንደሚያስፈልግ ለመጀመርም በደንብ የተረዳሁበት እና ያየሁባቸውን አጋጣሚዎች ነው ያሉት ማለት ነው። እና ዳቦ ማብሰል በደንብ አልችልም ማለት ይቻላል ምክንያቱም ስላልሞከርኩት በደንብ ሁሉም ነገሮችን እንኳን ባውቃቸው ራሱ እኔን እስካልሞከርኩት ድረስ እኔን ዳቦን ሰርቸ ከሁሉም ነገሮችንም ዱቁት ብቻን ተቀብዬ ውሃን ተቀብዬ ራሴን ሰርቼ እስካላወጣሁት ድረስ እስካልሸጥኩት ድረስ ለራሴም እስካልበላሁት ድረስ ዳቦ መስራት እችላለሁኝ ብዬ አላስብም ማለት ነው። እና በዚህ መልኩ ነው እኔ የምረዳው ነገር ግን በደንብ እንደማይከብደኝ ከተለያዩ ጓደኞቼ ሲሰሩም ምን ያህል ቀን እንደሚፈጅባቸው ያንን ለመልመድ ሁላ ስለማየው ብዙም አይከብደኝም ብዬ ነው የማስበው። በጣም በቀላሉ መልኩ ማድረግ እችላለሁኝ ስለዚህ ዳቦ ማብሰል ትችላለህ? ወይ የሚለው አልችልም ነገር ግን በ

የድርጅት ዝግጅቶችን ትሳተፋለህ? አዎ የድርጅት ዝግጅቶችን በጣም ነው የምትሳተፈው እንደ ድርጅትም ወኪየ ነው ብዙ ጊዜ የምሳተፍ። እድሉን ያገኘሁት እና በጣም ትላልቅ ሰዎችንም በጣም ትላልቅ ድርጅት የሚመሩ ሰዎችንም ያገኘሁበትን አጋጣሚዎች አሉ። በጣም በብዙ ጊዜ በተለያዩ ነገሮችንም ሲናገሩ ሲያወሩ መሰማቸው በጣም የማደንቃቸው ሰዎችንም ያጎኘሁበት አጋጣሚዎች አሉና ያንን በጣም ደስ ይለኛል። እንዲሁ ሁሌም የድርጅት ዝግጅቶችን ሲኖሩ ቢሯችን ሁላ እኔም ሁሌም እንድልኩኝ እያልኩኝ በደንብ ተከታትዬ በደንብ የተማርኩትን ይዤላቸው እመጣለሁኝ። ብዙ ሰዎችንም በዛው ጠይቄ ለደርቻችን በጣም ያዋጣሉ በጣም የተሻለ ገቢ እንድናገኝ ያደርጉናል የምላቸውን የተለያዩ ነገሮችንም ሁሌም ለድርጅቻችን ይዤ እሄዳለሁኝ። በጣም ያስደስተኛል በጣም ደስ ይለኛል እንዲሁ ለድርጅታችን ብዙወቻችን በተለያዩ መንገዶችንም እንድንሳተፉ ሁሌም እድሉን እንድናገኝ ከእኛ ድርጅትን የሚያወራ በጣም ጎዝ ማውራት የሚችሉ ለተለያዩ ጊዜ ሁሌም እንድንገኝ። የተለያዩ ጥሪ እንዲደረግልን የሚያደርገው የተለያዩ ለሌሎች ድርጅቶች የሚጠቅሙ ከእኛ ድርጅቶች ያሉን እኛ ድርጅቶች ብቻ ያሉኝ አስተያየቶችንም ሀሳቦችንም የምንጠቀማቸው አሰራሮቻችንም ህግና ደንቦቻችንም እዛ ያሉ ድርጅቶችን በጣም በትላልቅ በሚባሉ የድርጅቶችን መድረክ ላይ ራሴን የማስተዋውቅበት እና ድርጅቴን በደንብ የማስተዋውቅበትን እድል ሆኖ ፈጥሮልኛል ማለት ነው። እና ብዙ እንኳን የመናገር ችሎታ ባይኖረኝም ኖሮ ነገር ግን በጣም ስለምፈልገው ለቀጣይም በደንብ መዘጋጀት አለብን። ሁሌም መገኘት ስለምፈልግ ምክንያቱም በጣም ብዙ ነገሮች ነው ስለምማርበት እና በጣም ትላልቅ ሰዎችን በጣም ትላልቅ ድርጅቶችን የሚመሩ ሰዎችንም ሲያወሩ ከነሱ በጣም ብዙ ነገሮችን ያሳልፉትን መንገዶችንም ስለምሰማ እኔ ደግሞ እነሱን ያሳለፉትን ነገሮችን ተከትዬ ጥሩ ጥሩ ነገሮችን ወስጄ ከራሴ አንፃር የተለያዩ ስራዎችን መስራት ስለምፈልግ በዛ አንፃር ያየሁት ነው የድርጅት ዝግጅቶቼን የምሳተፈው እና ጥሩ የሚባሉ ውጤቶችን ለማግኘት ሁሌም የምጥረው ማለት ነው። እና የድርጅት ዝግጅቶችን በጣም ነው ምወደው በጣም ደስ ይለኛል በጣም ያኮራኛል ብዙ ስራዎችንም እንድሰራ ያደርገኛል ማለት ነው። እና ይሄ በጣም ያስደስተኛል በጣም ሁሌም ከራሴ ጋር እየተናገርኩኝ ምን ማውራት እንዳለብኝ በእንደዚህ አይነት በጣም ትላልቅ ሰዎች ጋር ምን ምን አይነት ቃላቶችን ነው መውራት ያለብኝ በእነሱ ትኩረት ለመሳብ እነሱ እንዲያቁኝ ለማድረግ ምን ማለት አብኝ ብዬ ከራሴ ጋር በደንብ ተማካክሬ በቤቴ ውስጥ የተለያዩ ቆሜ ብቻዬን እያወራሁ ትንሽ ነገር ከሰራሁኝ በኋላ ነው የምሄደው ብዙ ጊዜ እና በጣም አብዛኛው ጊዜ የተሳካ የሚባል ጊዜ እያሳለፉበትን አጋጣሚዎች ነው ያሉት ማለት ነው። እና በዚህም በጣም ደስተኛ ነኝ በጣም እኮራለሁኝ ድርጅቶቼም በጣም እንዲኮሩ አድርጌያለሁኝ በጣም ትልቅ ስራዎችም በደንብ ከእነሱ በላይ ባንሆንም ነገር ግን በጣም ትልቅ ስራ ላይ በመስራት የምንገኝ እና ነገ እንደነሱ ከእነሱ በላይ እንደምንሆን በተወሰነ መልኩ የሚያዩን አጋጣሚዎችንም ከሌሎች ከእኛ በላይ በሆነ ድርጅት እራሱ በደንብ በትኩረት እንድንታይ የማድረግ አጋ የማደርግባቸው አጋጣሚዎች አሉ ማለት ነው። እንዲሁ የተወሰኑ ነገሮችን በመናገር ብቻ ስለዚህ ይሄ ደግሞ በጣም እኔ በግሌም በጣም ከብዙ ሰዎች ጋር እዛው እያለን ራሱ ለሻይ ቡና ስንወጣ ብዙ ሰዎችም ከእኔ ጋር እንዲያወሩና በጣም ትላልቅ ሰዎችም ወደ እነሱም ጠጋ እያልኩኝ ብዙ ነገሮችን እንድማር ፍላጎቴ እንደሆነ ስላገኘኋቸው በጣም ደስተኛ እንደሆንኩኝ እነሱን የማውቃቸው በተለያዩ መጽሐፎችን በተለያዩ ነገሮችን ሲያስተምሩ ሲጽፉ መጽሐፋቸውን እንደማነባቸው በጣም ብዙ ነገሮች እንደጠቀሙኝ እያልኩኝ በብዙ ነገሮችም ከእነሱ ጋር ያለኝ ግንኙነት የጠበቀና በጣም ጥሩ ደረጃ ላይ እንዲደርስ የራሴን የሆነ ትልቅ ድርሻ እያደረኩኝ ነው። ብዙ ጊዜ የምሰራው ብዙ ጊዜ የድርጅት ዝግጅቶችን የምሳተፈው ማለት ነው እና ይሄ በጣም ጠቅሞኛል በጣም ብዙ ነገሮችንም እንድሰራ ወደ ቀጣይም ከእነሱ ብዙ ነገሮችን ተምሬ በራሴ የምከፍታቸውን ድርጅቶችን በጣም የተሳካ በሚባል መልኩ እንዳሳልፍ እና ጥሩ በሚባል መልኩን ወደተሻለ ደረጃ እንድደርስ ራሴ የሆነ ትልቅ ጅርሻ እየተጫወተልኝ ነው ማለት ነው። እና በጣም ደስ ይላል የድርጅት ዝግጅቶችን በጣም ብዙ ነገሮችን ትማርበታለህ። በጣም ብዙ ትላልቅ ድርጅቶችንም ዝም ብለህ ስኬታቸውን ብቻ ሳይሆን ማየት ያለብን ምን ያህል ውጣ ውረዶችን አልፎ እንደሚመጡ በጣም ብዙ ችግሮችንም ተጋፍጠው እንደሚመጡ የምንሰማበት እና ለተለያዩ ችግሮችንም ራሳችንንም ድርጅቻችንም የምናዘጋጅበት አጋጣሚዎች ነው ያሉት ማለት ነው። በዚህም በጣም ደስተኛ ነኝ በጣም ብዙ ነገሮችንም እንድማርበት ሁላ የራሴ የሆነ ትልቅ ድርሻ ተጫውቶልኛል በጣም ደስ ብሎኝ ነው የምመለሰው በዚህ ጊዜ በጣም ረክቼ ደስ ብሎኝ ነው አብዛኛው ጊዜ የምመለሰው በዚህ በጣም ደስተኛ ነኝ ማለት ነው። እና በጣም የድርጅት ዝግጅቶች ላይ በጣም እሳ ትፋለውኝ በጣም ያስደስተኛል በጣም ብዙ ነገሮችንም ተምሬበታለሁ ብዙ ነገር

ትጠቀማለህ አዎ ስማርትፎን በጣም ነው የምትጠቀመው እንዲሁ ብዙ ጊዜ ስራዬን የማከናውነው በስልኬም በስማርትፎኔም ስለሆነ በጣም ጥሩ የሚባል አዲሱ አሁን የሚመጡ ስማርት ፎችኖችን ነው የምጠቀመው። በየጊዜውም የተለያዩ ስራዎችን ለመስራት በየጊዜውም በጣም አዳዲስ እና በደንብ እየዘመኑ የሚመጡ ስማርትፎኖችን በጣም ስለሚያስፈልጉ እኔም በየጊዜው እንደየሁኔታው እንደየስራዬ እያየሁኝ አዳዲስ ስማርት ፎርሽኖችም ቀይር ቀይራለሁኝ እጠቀማለሁኝ። እንዲህ አሁን ይሄን ስማርት ፎኔን ከገዛሁት በጣም አንድ አመት ሆኖኛል በጣም ጥሩ የሚባል ስራዎችንም እንድሰራ የራሱ የሆነ ትልቅ ድርሻ እያደረገልኝ አለ። እና ብዙ ስራዎቼንም በስልኬ በኢንተርኔት አድ ተጠቅሜ ስለምሰራ በቤቴ ውስጥ ሆኜ የተለያዩ ስራዎችንም ስለምሰራ ጥሩ የሚባል ስማርትፎን ጥሩ የሚባል ኢንተርኔት ያለው ስማርትፎን ጥሩ የሚባል የባትሪ ቆይታ ያለው ስማርት ፎን ነው የሚያስፈልገኝ። እና ይሄን በብዙ ምክንያቶችን አይቼ ትላዩ ይሄን ስልክ ከሚጠቀሙ ሰዎችንም አይቼ መርጬ ነው የገዛሁት ማለት ነው። እና ይሄንን ወንድሜም ገዝቷል ወንድሜ ከገዛ በኋላ ከሁለት ሳምንት በኋላ ነው እኔ አይቼ ወንድሜ ላይ ምን ምን ጥሩ ነገር እንዳለው ምን ምን ባትሪው እንዴት እንደሆነ ኢንተርኔትም እንዴት እንደሆነ ራሴን በቤቴ ውስጥ ወንድሜ በመኖርበት ሰዓት እያየሁኝ እየተጠቀምኩኝ የቻለ ነገር እንዳለው አይቼ ነው ለመግዛት የወሰንኩኝ ማለት ነው። እና ብዙ ጊዜ እንደዛ አይነት ስማርት ፎኖችም ስገዛ በተለይ መንገዶችንም ጥሩ መሆናቸውንም በተለያየ መንገዶች አረጋግጣለሁኝ ያን ካረጋግጥኩኝ በኋላ ብዙ ጊዜ እኔ የሚያስፈልገኝ ደግሞ ጥሩ ኢንተርኔት እና ጥሩ ባትሪ ያላቸው ስልኮችን በጣም የሚያስፈልገኝ ስማርትፎኖች ማለት ነው። እና ይሄን ነው አንደኛ ምርጫ የማደርግበትን ምክንያት በተለያዩ መንገዶችንም የተለያዩ ስራዎችን ስለምሰራ ጥሩ ኢንተርኔት አለበትን ጥሩ ኢንተርኔት የመሳብ የሚችል ስልክን በጣም ስማርት ፎን ያስፈልገኛል። በዛውም ብዙ ስራዎችንም በቀን በደንብ እረፍትን ሳሎት ለራሱ ለብዙ ሰዓት ውሶችንም በቤቴ ውስጥ ሆኜ በስማርት ፎኔም ብዙ ስራዎችን ልሰራ ስለምችል በጣም ስለምሰራም እንዲሁ አንዳንዴ እስከ ስምንት ሰዓት ሁሉ እንኳን ከቤቴ ሳልወጣ ሌሊቱን ሙሉ እንኳን ከማታ ሶስት ሰዓት ጀምሬ ሌሊቱን ሙሉ አዳርን ሳልተኛ የምሰራበት አጋጣሚዎችም አሉ ማለት ነው። እና ነው እና ይሄንን ደግሞ በጣም ጥሩ የሚባል ነገሮችንም እንዳገኝ አድርጎኛል ማለት ነው። እና ሁሌም የምጠቅማቸው ስማርትፎኖችን መርጬ ነው የምትጠቀምባቸው በጣም አሪፍ የሚባል አይነት ስማርት ፎኖችን ነው የምጠቀመው። በጣም ህይወቴን አቅሎልኛል በጣም ጥሩ በሚባል ስራዎችንም እንድሰራ የራሴን የገቢዬን እንዲሁ አንዳንድ ነገሮችንም ስልጠና ለመውሰድ ስፈልግም አንዳንድ ትምህርቶችንም በስማርትፎንም ስለምወስድ በኢንተርኔት ተጠቅሜ አለም ላይ ሁሉ ከሚያስተምር ሰዎችን በተለይ መንገዶችን የትምህርት ስለምወስድ በጣም ጠቅሞኛል ማለት ነው። እና ስማርትፎን በጣም አስፈላጊ በጣም የሚጠቅም አይነት አስፈላጊ በየጊዜው እየተሻሻለ የሚመጣ በየጊዜውም እንዲሁ አሪፍ ሆኖ ባገኘሁትበት ልክ እና ገቢም በጣም በጨመረበት ልክ ያለኝ ስማርትፎን ሽጬ የሚጨመረውን ነገር ጨምሬ የምገዛበት አጋጣሚዎች አሉ ማለት ነው። እና በዚህም በጣም ደስተኛ ነኝ። ብዙ ስራዎችንም እንድሰራ የራሴ ሆነ ትልቅ ድርሻ ተጫውቶልኛል ማለት ነው። እና ስማርትፎን በጣም አስፈላጊ ብዙ ነገሮችን በቀላሉ እንሰራባቸው የምንችል በተለያየ መንገዶችንም ብዙ ጥቅሞችን ሊያስገኝ የሚችል ጥሩ ጥሩ የሚባል ስማርትፎኖችን ብንጠይቀም ባይ ነኝ። ሁሌም እኔም እንዲሁ በየጊዜው እንዲሁ በደንብ ኋላ ቀር የሆኑ ስማርትፎኖችንም ስጠቀም ብዙ አይነት ነገሮችን አጣለሁኝ ብዙ እየተዳከሙ ይሄዳሉ ባትራቸውም እየደከመ ይሄዳል። ከሌሎች ስልኮች አንፃር ጋር ሲታይ አዲስ ከሚመጡ ስልኮች ማን ጋር ሲታይ እያየሁኝ ዋጋም እየጨመርኩ ያኔ ነበርን እየሸጥኩ በዛውም ትንሽ ቢሮችን ጨምሬ ጥሩ የሚባለው አዳዲስ ስማርትፎኖችን የማገኝበት አጋጣሚዎች ነው እያበዛው የሚሄዱ ምክንያቱም ከስራ አንፃርም ስራም ስለሆነ በዛም ገቢ ውስጥ ለማገኝበት ለዛ ማውጣት ብር ከዛ ስለሆነ ምንም አይመስለኝም ማለት ነው። እና ብዙ ጓደኞቼንም አያለሁኝ በጣም ከእኔ ቀድሞ በጣም ደና ብር ያላቸው ቆንጆ ቆንጆ የሆኑ በጣም ውድ የሆኑ ስማርት ፎኖችን ሲይዙ አያለሁኝ እና ብዙ ጊዜ ለምን እንደሚጠቀሟቸው እና ለምን እንደሚመርጧቸው እጠይቃቸዋለሁ። ለመታየት ብቻ በቃ ይሄን እገሌ ይሄን ስማርት ፎን አለው። እንደዛ አይነት ስማርት ፎን ነው የሚጠቀመው ለመባል ብቻ። እንደዛ አይነቶችን በጣም ብዙ ውድ ብር እም እየገዟቸው ኪሳቸውን ብቻ ምንም ገቢ ሳያስገኙላችሁ የሚሄዱበትን አጋጣሚዎችን አያለሁኝ። እና ይሄን ደግሞ እኔ አልፈልገውም ሁሌም ስማርት ፎኔን የምጠቀመው። ከእኔ የሆነ ገቢ የማያስገኝልኝ ከሆነ ይሄን ያህል ብር ሰጥቼ አልገዛሁም እያልኩኝ። ያ ነው ደግሞ የተሳካልኝ የሚመስል ነገሮችን አሉ ማለት ነው። እና ስማርት ፎን በጣም አስፈላጊ ነው። በጣም በየጊዜው ነገሮችንም እየቀያየርን እየተጠቀምንበት የምንሄደው ነገሮች እና ሊኖር የሚገባቸው ማለት ነው። እና ስማርት ፎኖችን በጣም እወዳለሁኝ በጣም እጠቀማለሁኝ ደስ ብሎኝ ነው የምትጠቀማቸው። ደስ የሚሉ ስማርት ፎኖችን ህይወታችንን ሁሉ ከሚያቀሉልን በዚህ ሰዓት በጣም አስፈላጊ ከሚገቡ ሚባሉ የቴክኖሎጂ ውጤቶችን ስማርት ፎኖች ናቸው። ሁሉም ነገሮችንም አብዛኛው ሰው አሁን ብታዩ ሁሌም ከስማርት ፎን ጋ ነው የሚውለው። እና በጣም በሰው ልጅ ላይ በጣም ትልቅ ስራ እየሰሩ ያሉ ትልቅ መደበሪያ እየሆኑ ያሉ ትልቅ ስራዎች

መጠቀም ታውቃለህ? አዎ ገመዶችን መጠቀም በጣም አውቃለሁኝ። ብዙ ጊዜ እጠቀምበታለሁኝ። በቤቴ ውስጥም ከቤቴ ከቤቴ ውጪም በስራ ቦታም እንዲህ በተለያዩ አጋጣሚዎችንም የተለያዩ ስራ በመሆንበት ሰዓትም ለራሱ በጣም ገመድ ያስፈልገኛል። እና የአንዳንድ እንቅስቃሴያችን ሁሌም ገመድ ያስፈልገናል። ብዙ ቦታዎችንም ገመድ ሲያስፈልገን ነው ያየሁት ማለት ነው። እና ገመዶችንም በተለይ መንገዶች እንጠቀምበታለን። እንዲሁ በቤታችን ውስጥም የተለያዩ አንዳንድ ነገሮችም ከቦታ ለቦታ ለማጓጓዝ ስንፈልግ እነዛ ነገሮችንም አንድ ላይ ሰብሰብ አድርጎ የሚይዝልን እና በዛው አስረነው ስንወስደው በጣም በትንሽ ቦታ በጣም ብዙ መንገዶችን ያስቸግረን የነበረው ነገሮችንም ገመድን ስንጠቀም አንድ ላይ ሰብሰብ አድርጎ ይይዝልናል። በጣም ቀላል በሚባል መልኩ ነው የሚይዝልን። ያን ተጠቅመንም በተለያዩ ቦታዎችንም ሄደን እንድንሰራበት እና ያንን ቦታዎችንም በአንዴ ብዙ ሰዓት ይፈጅብን የነበረውን ለማጓጓዝ በአንዴ ጠቅለል አድርገን እንድናጓጉዘው ጊዜያችንን ይቀንስልናል ብራችንም በተለያይ መንገዶችን ይቀንስልናል ማለት ነው። እና ይሄም ይጠቅመናል። ሌላው ነገርም በቤታችን ውስጥንም አንዳንድ ልብሶቻችንን ስናጥብ ለማድረግ ስንፈልግ ፀሀይን እንዲመታው ስንፈልግ እንዲሁ ገመዶችንም ከአንድ ቦታ ወደ አንድ ቦታ ዘርግተን እዛ ላይ የምንሰቅላቸውን ልብሶቻችንም እዛ ላይ የምናሳጣቸው ልብሶችን ነው። ብዙ ጊዜ እንድንደርቅ ያደርግልኛል ማለት ነው። እና ያም ብቻም ሳይሆን የተለያዩ ነገሮችን በቤታችን ውስጥም በጣም ብዙ ጥቅሞች ነው ያሉት። አንዳንድ ነገሮችንም ለማሰር የሚያስፈልጋል። አንዳንድ ነገሮች ብቻ ሳይሆን አብዛኛው ነገሮችንም ሰፋ ብሎ በቀላሉ የማይይዙ ነገሮችም ነገር ግን አንዴ በጣም ጠበቅ ብሎ ልንይዛቸው የምንፈልጋቸው ነገሮችንም በደንብ አንድ ላይ እንዲሆን የምንፈልጋቸው ነገሮችንም አንድ ላይ የሚያደርግልን ገመዶች ነው ማለት ነው። እና ገመዶች በጣም ዘርፈ ብዙ ናቸው በቤት ውስጥ። ብዙ የቤትን ችግርን የሚያቀሉ በቤት ችግሮችንም አንድ ላይ እንዲሁ አጣምሮ የሚይዙ አይነት ነገሮች ናቸው ብዬ ነው የማምነው። እና ገመድ በጣም ተፈላጊ ናቸው። በየገበያውም ብትሄድ ለራሱ በጣም ብዙ ይሸጣሉ። በጣም ጥሩ የሚባል ገበያ ነው ያላቸው ገበያ ላይ ጥሩ የሚባል ሽያጭ ካላቸው ነገሮችንም ስታይ ገመዶች በጣም በአንደኛ ደረጃ ከሚሰጣቸው ገበያዎች እና ንብረቶች ናቸው ማለት ነው። እና ገመዶች በጣም አስፈላጊ በጣም አሪፍ ብዙ ነገሮችን የሚጠቅሙ ብዙ ነገሮችንም በአንድ ላይ የሚያቀሉን ብዙ ነገሮችንም አንድ ላይ ሰብሰብ አድርገን ለመያዝ የሚያስፈልጉን እንዲህ ብዙ ችግር የሆኑብን ነገሮችንም በአንድ ላይ ሊይዙልን የሚችሉ ነገሮች ናቸው ማለት ነው። እና ያም ብቻ ሳይሆን የተለያየ አሁን ለገበያ ራሱ በቅርብ አሁን ገዝተን የመጣነው ገመድ እንዲሁ እተያኝ ወደ ገበያ ሄደን አንድ ፍየል ለመግዛት ሄደን ነበርና ፍየሏን ገዝተን ያን በእጃችን ይዘን መምጣት ስላስቸገረን ፍየሏም ትንሽ ጠንከር ያለች ስለነበረች ትንሽየ ገመድ ገዝተን እንዲሁ ቀንዷን አስረን በዛ አንዱን እየጎተተ ከኋላም አንዱን እየገፋ በዛው በገመዱም እየመጣን ይዘናት የመጣንበት አጋጣሚ የቻልን እና ይሄን ራሱ በአንዴ ነው በጣም ያቀልልን በጣም ከብዳን ነበር መጀመሪያ ፍየሏ አልንቀሳቀስ ብላ ነበር። ወደ ትንሽ ቦታ እንኳን መራመድ አቅቷት ነበር። በጣም አስቸጋሪ ነበረች። እና ያንን ካሰርን በኋላ በቀላሉ ይዘናት እንድመጣና ይዘናት መጥተንም በተፈለገው ሰዓት በፈለግነት ሰዓት አርደን ወደ ተለያዩ የምግባችንም ያደረግንባትን አጋጣሚዎች አሉ ማለት ነው። እና ፍየሎች በጣም እንዲሁ ለተለያዩ ነገሮችንም በገበያ ውስጥም ብዙ ነገሮችንም እንዲሁ በጣም ከሚያስፈልግበት ገመዶች ውስጥ ገበያ ላይ አሁን ብትሄድ የአንዳንድ ነገሮችንም የሚገናኘው በገመድ ነው የሚይዙት። አንድ ሰው በጣም ብዙ ነገሮችንም ሲኖሩት ያን ነገሮችንም ለራሱን ለመለየት እና የእሱ ድንበር እንደሆነ ለመለየት ገመዶችን ይጠቀማል። በገመዶችን አስሮ ነው ያን ያን የሱ እንደሆነ የምታውቀው እና ከዛ በኋላ ያሉትን የሱ እንዳልሆነ የሌላ ሰውን የምትፈልገው በቃ ካለ የሌላ ሰዎችን የምጠይቀው። ነገር ግን ገመዱን ካየህበት እና ወደዛ ውስጥ ያለው ሰውየው እዛ ላይ ከሆነ ወደዛ ሰውዬ እንደሆነና የእሱን ንብረቶች እንደሆነ አይተህ ለዛ ሰውዬ ብቻ እንድንጠይቅ የሚያደርግበትን አጋጣሚዎች አሉ ማለት ነው። እና በጣም ብዙ ጥቅም አላቸው። በገበያ ላይ በጣም የራሳቸው የሆነ ትልቅ አሻራ የሚጫወቱልን በጣም ትልቅ ድርሻ የሚጫወቱልን ብዙ ነገሮችንም አንድ ላይ የሚያቀሉልን የብዙ ሰአቶችን ሊፈጅልን የነበሩ ነገሮችንም ብዙ ሰአቶችን ተሸክመን ልናመላልሳቸው የነበሩ ንብረቶችንም በአንድ ላይ በጣም አጣምሮ በመያዝ ሰብስቦ በመያዝ ትልቅ የሆነ ውለታ የሚውሉልን ለጉልበታችን መድሃኒት ለብራችንም መድሃኒት ለሁሉ ነገራችንም በጣም መድሃኒት የሆነ ነው ማለት ነው ገመድ ማለት ነው። እና ገመድ መጠቀም በጣም አውቃለሁኝ። ሁሌም ከልጅነቴ ጀመርን የተለያዩ ቦታዎችንም ስሄድ እናታችንም እንጨት አምጡ ስትለንም ያ ነገሮች በጣም ብዙ የሚባሉ እንጨቶችንም እንዲሁ በገመድ በደንብ አድርገህ አስረስህ ስትይዛቸው በጣም ቀለል ብሎ ለመሸከሙ በጣም የሚቀሉበት አጋጣሚዎች አማራጭ ነበሩ።

የስራ እምነቶችህ ምንድን ናቸው? የስራ እምነቶቼ በጣም በህይወቴ በጣም ስፈልጋቸው የነበርኩኝ ስራዎች የራሴ የሆነ ትልቅ ድርጅት ከፍቼ ከስሬ በጣም ብዙ ሰራተኞች እንዲኖሩኝ እና ጥሩ የሚባል ድርጅትን እየመራሁ በጣም ስኬታማ የሚባል ድርጅት እንዲኖረኝ ነው በመጀመሪያ ምኞቴ ያ ብቻም ሳይሆን ለብዙ ሰዎችንም ችግር የሚፈታ የብዙ የተቸገሩ ሰዎችንም እርዳታ የሚሰጥ እና በጣም በብዙ የደሃ ማህበረሰባችን የሚባሉ ሰዎችንም ተወዳጅነት እንዲኖረው እና ለእነሱ በጣም የተቸገሩ ሰዎችንም በቋሚነት በጊዜያዊነት ለምግብ ለምናምን ሳይሆን በቋሚነት የሚረዳቸውን ሰዎችንም እንዲኖሩት በጣም ትርፋማ ሆኖ በህዝቡ ዘንድ ተወዳጅ የሆነ ድርጅት እንዲኖረኝ ነበር ምኞቴ ያ ነገርም አሁን ጀምሬዋለሁ በጣም በተወሰነ መልኩ ወደሚሳካበት አቅጣጫዎችም እየሄድ ነው በጣም ለፍቼበታለሁኝ በብዙ ቦታዎችንም ተቀጥሬ የሰራሁት ራሱ በጣም ብዙ ልምዶችን እንዲይዝ እና የራሴ ድርጅት ላይ ስከፍትም ሊያጋጥመኝ የሚችሉ ፈተናዎችንም እንዴት ማለፍ እንዳለብኝ ሊያጋጥሙኝ የሚችሉ የተለያዩ ውጣ ውረዶችንም በምን አይነት መልኩ ማየት እንዳለብኝ ከሰራችን ጋር ያለኝ ግንኙነት በምን አይነት መልኩ መስራት እንዳለብኝ ከተለያዩ ድርጅቶች ጋር እንዴት አይነት ግንኙነት እንዲኖረኝ እንዴት አድርገን ነው አንድ ላይ መስራት የምንችለው በምን በምን ህግስ አውጥተን ነው የሚል ብዙ ነገሮችንም እንድማር አድርጎኛል እንዲህ በተለያዩ ድርጆችን ተቀጣሬ በመስራቴ ብዙ ትምህርቶችንም እኔ ወደ ራሴ ስከፍትም በቀላሉ ብዙ ነገሮችን ሊያሳጡኝ የነበሩ ነገሮችንም በቀላሉ ከአሁኑ እንድማራቸው አድርጎኛል በጣም ብዙ ሰዎችንም ስላገኘሁበት በጣም ብዙ ሌሎች ድርጅት ላይ የሚሰሩ ሰዎችንም ስላገኘሁበት የአንዳንዱ ነገሮች ነው ያንዳንዱ እርምጃቸው ሁላ በደንብ በአይነ ቁርኛ ነበር የምከታተለው ምክንያቱም ሁሌም በጣም ይጠቅመኛል ብዬ ስለማያቸው እና የእያንዳንዱ የሚያደርጓቸውን ነገሮችም ከራሳቸው ትርፍ አንፃር እንዴት እንደሚያዩት ከድርጅታቸው ትርፍ አንፃር እንዴት እንደሚያዩት ከተለያዩ ሰዎችን እርዳታ እንዴት እንደሚያዩት በደንብ ሁሉም ነገሮችን ነው እየተከታልኩኝ ነው ያደኩኝ እና የቆየሁትም በተለያዩ ስራዎቼ ለደሞዝ ብዬም ሳይሆን እንደዛ ነገሮችንም ተምሬ ብዙ ነገሮችን በኋላ እኔ ላይ ልሰራቸው ያሰብኳቸውን እንዲሁ እኔ ላይ በጣም ይሰራሉ ብዬ ከምመኛቸው አሰራሮችን በደንብ እንዲይዝ አድርጎኛል ማለት ነው እና አሁን ስራየን መጀመሬ በቀላሉ ብዙ ነገሮችንም በአንዴ ወደ ላይ እንድንወጣ የራሱን የሆነ ትልቅ ድርሻ ተጫውቶልኛል በተለያዩ ድርሻዎችን ተቀጥሬ በመስራቴ ሰዎችንም እንዴት አድርጌ ማስተዳደር እንዳለብኝ ሰራተኞቼ እንዴት አድርጎ ደስተኛ ሆኖ ራሳቸውንም የራሳቸውን አይነት ስሜት እንደሚሰማቸው ስራውንም ልክ እንደ ራሳቸው ልክ እንደ ልጃቸው አድርጎ እንዴት አድርጎ ነው የሚያዩት እኔ ምን ሳደርግላቸው ነው ከእኔ ምን ይጠበቃል የሚለው ብዙ ጊዜ እዛ ላይ ያጋጥመን የነበሩ ችግሮችንም በኋላ መፍትሄ መፍትሄ አገኘንበት እና በጣም ጥሩ የሚባል ስኬት ለማምጣት ሰራተኞችን ከምንም በላይ ማክበር እንደሚያስፈልግ ሰራተኞች የሚያስፈልጋቸው ነገሮች ምን ምን እንደሆነ በደንብ ማጥናት እንደሚያስፈልግ ከሰራተኞች ጋር ምን ያህል መገናኘት እንዳለብን ምን ያህል መቀራረብ እንዳለብን ምን ያህል ስብሰባዎችን ማድረግ እንዳለብን ሙሉ መረጃዎችን የሚያገኙበትን አጋጣሚዎች ነበሩ ማለት ነው እና በዚህም በጣም ደስተኛ ሆኜ ብዙ ስራዎችንም እንድሰራ የራሴ የሆነ ትልቅ ድርሻ አጫውቶልኛል በጣም ጥሩ የሚባል ምክንያት እንዲኖረኝ አድርጎኛል ከሰራተኞች ጋርም ጥሩ የሚባል እድገት እንዲኖረን የራሳቸውም መስሏቸው ስሜቱን በዛ ልክ እንዲሰማቸው እና እኔም እዚህ የኔ አገልጋይ ብቻ ሆኖ እንዲቀመጡ ሳይሆን ነገ እኔም እኔ አሁን እንደዚህ ባወጣሁበት ልክ እናንተንም እንደዚህ ጠንክራችሁ ሰርታችሁ እናንተንም እኔ በተለያዩ በቁጠባዎች በተለያዩ ነገሮችንም እንዳገኙት እድል እናንተም ከዚህ ሰርታችሁ ህይወታችሁን የምትቀይሩበት እና የራሴን የምትሉትን ስራ እንዲኖራችሁ የራሳችሁን የምታስተዳድሩት ስራ እንዲኖራችሁ ልክ እንደ ልጃችሁ የምታዩት አይነት ስራ እንዲኖራችሁ ነው ምኞቴ እያልኩኝ እኔም የሚያስፈልጋችሁን ነገሮችንም በተለያዩ መንገዶችን ከእኔ የሚጠበቁ ነገሮችንም ላደርግላችሁ በጣም ቁርጠኛ ነኝ ያልኩኝ ሁሌም ከጎናቸው እንደሆንኩኝ ለሁሉም እኩል እንደሆንኩኝም እንዲሰማቸው አደርጋቸዋለሁ ያም ብቻም ሳይሆን በትክክልም ለዛ ቀድሞ የወጡትን ልጆች እና ቀድሞ የቆረጡትን ልጁ ብዙ ነገሮችን ተዘጋጅቶ አቅም አለን አሁን ማየት እንችላለን አሁን መስራት እንችላለን የራሳችን ብሎ ባመኑበትም ሰዓት ሁሌም ከጎን ናቸው ሆኜ እነሱንም የራሳቸው ስራ እንዲጀምሩ የተለያየ መንገዶችንም የማግዛቸው አጋጣሚዎች አሉ ማለት ነው እና በዚህም በጣም ደስተኛ ነኝ እኔ ደስ ብሎኝ እንድሰራው ነው የሚያደርጉኝ ብዙ ጊዜ እኔም ከነሱ ጋር በመዋሌ በጣም ደስኛ እንደሆንክና እና እንዲህ ወደ ሌላ ቦታ መሄድ እንኳን በጣም እንደሚያጠላኝ ከእናንተ ጋር እዚህ ጊዜ ማሳለፍ በጣም እንደሚያስደስተኝ ደስ ብሎኝ የምውለው በጣም አምሮየ ማታም ሄዶ በደንብ እረፍት የሚያገኘው ከእናንተ ጋ እዚህ እየሰራሁ ስውል ነው እያልኩኝ በተለይ መንገዶችንም ከእነሱ ጋር የምግባባበት አጋጣሚዎች እና ልክ እንደ አሰሪያቸውም ሳይሆን እንደ ጓደኛቸው የሚያዩኝ ያደረኩኝ በደንብ እሰራለሁኝ ማለት ነው እና የስራ ምኞቼ እነዚህ የነበሩን በጣም ከስራችሁ ጋር መግባባበት የራስን የሆነ ስራ እንዲኖረኝ ነበር

"ታገኝበት ትችላለህ?" አዎ፤ ጫጫዎች ጫጫታዎች በጣም በብዙ ቦታዎችን አገኛለሁኝ። በብዙ ቦታዎችንም በጣም ያስጠላኛል፤ ነገር ግን እያንዳንዱ በምሄድባቸውን ቦታዎችንም ብዙ ጊዜ ጫጫታ የሚበዛባቸው ናቸው። በቤቴ ውስጥ ስሆን ብቻ ነው ጫጫታን የማላገኘው፤ እና ብዙ ስራዎችንም እንደው ለመስራት የምጠቀምበትን ጫጫታ ባልነበር በሌሉበት ሰዓት እና ጸት በሚሉበትን ሰዓት ብዙ ልጆችም ስለሆኑ የዛ ጫጫታ መንስኤ የሚሆኑ እነሱንም በሚተኙበት ሰዓት ለምሳ በሚገቡበት ሰዓት እኔ የዛኔ መጠቀም አለብኝ ብዬ እንደው ወደ ስራዬን በደንብ ፈጠን አድርጌ የምሰራበትን አጋጣሚዎች አሉ ማለት ነው፤ እና ጫጫታን ብዙ ጊዜ በተለያዩ ቦታዎችም የምናገኝበት አጋጣሚዎች አሉ። በአካባቢያያችንም ሰርግ ሲኖር እንዲሁ የተለያዩ ድግስ ሲኖሩ ስር ልደትም ሲኖር በጣም በትልቁ ጫጫታዎችም ይበዛሉ አሁን ራሱ ከእኛ አካባቢ ትንሽ ራቅ የሚለውን ሰርግ አለ ነገር ግን ጫጫታው እስከዚህ ድረስ ይሰማል በጣም ይረብሻል እዛ ላይ ነገር ግን በጣም ትክክለኛ ቀንም ስለሆነ ለነሱ በጣም የማይደገም ቀንም ስለሆነ ምንም ልታደርገው አትችልም ልትቀበለው ነው የሚገባህ እንደዚህ አይነት ቀናቶችንም የህዝብ ትልቅ የሆኑ ነገሮችንም ያ ነገሮችንም ለነዛ ሰዎች በጣም በዚች አለም ላይ አንደኛው ቀን ብቻ ናቸው ብዬ ነው የማስበው። ለኔም ነገ እንደዛ ነው እንደዛ ነው የሚደርሰኝ ከዚህ በፊትም እንደዛ አይነት ስሜት ስለተሰማኝ ሁላ ማለት ነው፤ እና እንዲሁ የነሱ ደስታ ተካፋይ ብሆን ብዬ የምመኝባቸውን የነሱን እኔ የደስታቸው አንዱ የደስታቸው ምንጭ ብሆን ጫጫታውን ችዬ ሁሉ ነገሮችን ችዬ የነሱ የአንድ ደስታችሁንም ማጉያ ብሆን በጣም ደስ የሚለኝ አጋጣሚዎች ነው ያሉት ማለት ነው፤ እና ምክንያቱም በህይወቴ በጣም ሰውን ሲደሰት በጣም ደስ ይለኛል ሰውን ሲዝናና ሲጨፍር ስታየው በጣም ደስ ይለኛል እና ሁሌም ማየትም እመኛለሁኝ ደስ ይለኛልም ምክንያቱም የኛ እናቶች ብዙ ጊዜ በተለያዩ ነገሮችን እያለቀሱ ራሳቸውን የሚጎድበትን አጋጣሚዎች አሉ፤ እና በተለይም ደግሞ እናቶችን ሲጫፈሩ፣ ሲጫወቱ፣ የልጃቸውን ደስታ ሲያዩ፣ በዚች አለም በጣም ያንን እንደዛ እናቶች ከዛ በላይ እንኳን ደስታ ያላቸው አይመስልም እና በጣም ልዩ የሆነ ቀናቶችን ነው የሚያልፉ ማለት ነው። የዚህም በጣም ደስተኛ ነኝ በጣም ደስ ብሎኝ ነው ብዙ ጊዜ የማደርገው በጣም ደስ ብሎኝ ነው። ነገሮችን የምችለው ማለት ነው እና ጫጫታዎችን በብዛት በተለያዩ ቦታዎችን ወደ ላይ ወደ ስራ ቦታም በምወጣበት ሰዓትም በጣም የስራ ቦታም ስለሆነ አብዛኛው የድርጅቶች ቦታም ስለሆነ ብዙ ጭብጨባዎች የሚበዙበት እና የተለያዩ ስራዎችም የሚንቀሳቀሱበት አለም እንዴት እየሮጠች እንዳለ ሁላ የምታይበት ሰውን ሁላ ቀስ ብሎ የሚሄደውን አታገኝም ሁሉም እየሮጠ ወደ ስራውን ሰአቱን እያየ ተቻኩሎ የሚገባበት እና እንዲሁ የተለያዩ ተሽከርካሪዎችን በጣም ጫጫታ እያደረጉ በደንብ በብዛት የሚመላለሱበትንም ቦታ ስለሆነ በጣም በብዙ ጊዜ ለምደነዋል እዛ ስራ ቦታ ላይ የኛም እንደዛ ስለሆነ ማለት ነው የኛ ሰራተኞችም እንደዛ ስለሆኑ እኔ ከእኔ ጀምሮ ራሱ እዛ ቦታ ላይ በጣም ነው የምቀየረው እንዲሁ ረጋ ብዬ ሁላ የምሄድበትን አጋጣሚዎች የሉኝም። ወደዚህ ወደዛ እያልኩኝ እየተጣደፍኩኝ ወደ ስራ ቦታ የምገባበት እና ስራ ቦታዬ ላይ ገብቼም ሰራተኞቼ ጋር ሰላምታን ተቀያይሬ ቀጥታ ወደ ስራችን የምገባበት እና ታይም ሰዓት ማለት ምን ያህል ዋጋ እንዳለው ሁላ በደንብ የተረዳሁትም ነገር ስላለ በደንብ ያንን ለማግኘት ብቻ በደንብ እየተሯሯጥን የሚሄድበት መንገዶችን እናያለን ማለት ነው። እና ጫጫታ በዚህ ቦታዎችን በብዛት እናገኛለን በጣም ይገኛሉ እንደው የሚሸጥ ነው ቢሆን ኖሮ ከእኛ በላይ ጫጫታን በጣም ትርፋማ የሚያደርገው ድርጅት አይኖርም ብዬ አስባለሁኝ እና እየሳቁ እየጨዋቱም በጣም ድምፃቸውን እያጎሉ የሚሰሩበትን ሰዓትን በጣም ደስ ይላል። በመሃልም ለምሳ ሲወጥም እርስ በእርሳቸውን በደንብ እየተጫወትኩ እየሳቁ በደንብ ድምፃቸውን ጎላ አድርገው እየተጫወት ነው የሚወጡ እና ይሄም በጣም የራሴ የሆነ ትልቅ ድምቀት ጋር ይኖረዋል ማለት ነው። ሌላ ድርጅት ላይ ከአጠገባችን ያሉትን ብዙ ጊዜ እንደዚህ አይነት ነገሮችንም እንሰማለሁኝ በጣም ደስ ይላል። ሁሉም ድርጅት ላይ እንደዚህ ቢሆን እያልኩ እመኘው ነበር እና የተለያዩ ስራዎችንም ሲሰሩ እንዲሁ ጥር በሚባል መልኩ የሚሰሩባቸውን አጋጣሚዎችንም የራሱ የሆነ ትልቅ ደስ የሚል ነገር እንዲኖረው ደስ የሚል ስራዎች እንዲሰሩ በጣም ትልቅ የሆነ የራሱ ድርሻ አላቸው ማለት ነው እንደዚህ አይነት ነገሮችንም ስለዚህ ጫጫታዎችን በብዛት በስራ ቦታችን ላይ ነው የምናገኘው። በመኖሪያ ቤታችን የተለያዩ ሰርጎችም የተለያዩ ነገሮችን ሲኖሩ ካልሆነ በስተቀር እንዲሁ ብዙ ጫጫታ የሚባሉ ነገሮችም የሉም። አንዳንዴም ህፃን ልጆችንም ከትምህርት የሚወጡበት ሰዓት እና ሰብሰብ ብለው በሚመጡበት ሰዓት በተለያዩ መንገዶችም ጫጫታ ሊኖር ይችላል እንጂ ከዛ ውጪ ከዛ በዘለለ ልዩ እንደዚህ የሚባል ጎላ ብሎ የሚወጣ አይነት ጫጫታዎች የሉም በእኛ አካባቢዎች ማለት ነው። በዚህም በጣም ጥሩ ስራዎች እንድሰራ እና ብዙ ጊዜ በኢንተርኔት በስልክ የሚሰሩ ስራዎችንም ብዙ ጊዜ ጸጥ ያሉ ቦታዎችን ስለሚፈልጉ ብዙ ድምጽ ያለበትን ቦታ ስለማ ስለማይፈልጉ በቤቴ ሆኜ ነው የምሰራቸው በዛም ደስ ብሎኝ ስራዬንም ሁላ በደንብ ቶሎ እንድጨርስና ብዙ ነገሮችንም በጣም ትርፍ እንዳገኝ የራሱ የሆነ ትልቅ ድርሻ እየተጫወተልኝ ነው ማለት ነው፤ እና በቤታችን ውስጥ ምንም አይነት ጫጫታም አናገኝበትም በጣም ደስተኛሽ በጣም ብዙ ነገሮችን የምሰራበትን ቤት ነው ያለን።

በገበያ በገበያ ዋጋ መደራደር ትችላለህ? አዎ በገበያ ላይ ዋጋ መደራደር በጣም እችላለሁ ወይ የሆነ ጊዜ በጣም ምንም አይመስለኝም ነበር። ባሉኝ ነበር ይዤ የሚሄደው ምንም ያታልሉኛል ብዬ እንኳን በደንብ ወይም ከመጠን በላይ ዋጋ ይጨምሩብኛል ብዬ አላስብ ነበር። እና የሆነ ጊዜ ነው በደንብ የገባኝ እኔ ብዙም እውቀት አልነበረኝም። እና የሆነ እንትናን እየገዛሁኝ የሆነ ጫማ እየገዛሁኝ ነበርና በጣም ወድ መስሎኝ ነበር። የኔ ጫማው ነገር ግን የሆነ ጊዜ ገዝቼ አስታውሳለሁኝ በሶስት ሺህ አምስት መቶ ነበር የገዛሁት። እና በሶስት ሺህ አምስት በጣም ስማይና መሬቱ ሆነ ሁለት ሺህ አምስት ሞቶ እንደገዛሁ ነው የነገረኝ። ለዛውም ሌላ ቦታ ላይም እንዳይሆን እዛ ቦታ ላይ ማለት ነው እና በጣም ነው የገረመኝ። እንዲሁ ሄጄ ከሰውየው ጋር እንኳን በደንብ የተነጋገርኩበት እና በደንብ ወደ ሌላ ነገሮችን የሄደበት አጋጣሚዎች ነበሩ። ማለት እኔን እንዴት እንደዛ አምኜህ እንደዚህ ታደርገኛለህ እኔ በደንብ ደንበኛህን አይደለሁም እንዴ? ብዬ ከዛ በኋላ ወደዛ ቤት ያልተመለስኩበት አጋጣሚዎች አሉ ማለት ነው። እና ብዙ ጊዜ እንደዚህ ሻጫዎችን በመጀመሪያ በሚሉን ዋጋዎችን ብቻ ከዛ በኋላ ማመን እንደሌለብን እና ከዛ በላይ ከዛ በታችም በደንብ መውረድ እንደሚችሉ ያየሁበትን አጋጣሚዎች አሉኝ። ከዛ በኋላ እኔ መደራደሩን ችሎታዬ ስላልነበረኝ አንዳንድ ጓደኞቼን ይዤ እሄድ ነበር ከዛ እነሱን ሲያደርጉ እነሱንም ሲደራደሩ እያየሁኝ ነው ከዛ በኋላ ቀስ በቀስ እኔንም እንደዛ የቻልኩ አሁን በጣም ሀይለኛ ተደራዳሪ ነኝ። ሁሌንም በዋጋ በጣም እደራደራለሁኝ። አሁን በቃ ሁሉም ይሄ አግባብ አይደለም በቃ በጣም መቀነስ አለባችሁ። የትኛውን ነው እምትሸጡት እንዴት ነው እምትሸጡት? እያልኩኝ እንደው ብዙ ጓደኞቼ አሁን አሁንም አንተ ነህ ይዘንህ የምንሄደው አንተ ነህ። በደንብ የምታሳምናቸው አንተ ነህ እንዲሁ ሌላ አማራጭ እንዳለን እያስመሰልክ በተለያዩ መንገዶችንም እንደምትገዛ ነገር ግን ይሄ አግባብ አይደለም። እያልክ በተለይ መንገዶችንም እየሰራህ እንዲሁ ዋጋውን የምታወርዳቸው እና እንዲሁ ያን ያተረፍናቸው አንድ ላይ እራት እንበላቸዋለን አንድ ላይ እንጠጣቸዋለን እያሉ ይዘዉኝ የሚሄዱትበት አጋጣሚዎች አሉ። እና አሁን በጣም መደራደር እንችላለሁኝ እንዲ በብዙ ጉባኤዎችንም በጣም ብዙ ዋጋዎችንም አወርዳለሁኝ። ብዙ ግዜ ሻጮችም በጣም መጀመሪያ ከፍ አድርጎ ነው የሚነግሩህ። አሁን በትላልቅ ቦታዎችን ምን አያለሁኝ በጣም መሸጫቸው ዋጋዎቻው ላይ በእያንዳንዱ እቃ ላይ ዋጋቸውም እንዲሁ ተለጥፍባቸው ተጽፎዎባቸው የምታየው ነገር አለ ያን ነገሮችን ምንም ልታደርጋቸው አትችሉም። እንደውም በጣም አሪፍ ናቸው ጊዜ ሁላ ላይ ይቀንሳሉ። እኔ አሁን በጣም የምወደው ነገሮችም አሉኝ እና እንደዛ አይነት ቦታዎችን በጣም ያስደስቱኛል። ምንም መከራከር አያስፈልግም ካስፈለገህ በዛች ዋጋ አይተህ ገዝተህ ትሄዳለህ። ያ እንደውም በጣም ለምን እንደሆነ ታውቃለህ? አሁን ያችን ዋጋ አይተህ በሌላ ቦታ ላይ ሄደህም እኔ የእነዛ ዋጋዎችንም ስንት እንደሆንና ምናልባት ከዛ ከወረደልህ ከዛ በላይ ከሆነ ያንን አማራጭ እንዳለ አይተህ ወደ ገበያውም ወደ ቦታው እንድትሄድ ያደርግሃል። እና ያቺ ነገር በጣም ነው እምወዳት ብዙ ጊዜም በትላልቅ ከተሞች እንደዚህ እየተለመደ ያለው። ምክንያቱም በመደራደር በማለት ብዙ ጊዜዎችንም ስለሚጠፉ የነዛ ጊዜዎችን ለመጠቀም ይመስለኛል። እና ብዙ ጊዜ እንዲሁ እሚደራደር ሰው ስለበዛባቸው መሰለኝ። እንደዛ የጀመሩት እና እኔ እንዲሁ በአንድ የሱሪ ቤት መሸጫ በአንድ ቡቲክ ነው ያየሁት። ያንን ነገር እና እስካሁን ሁላ በሌላ ቦታ ያየሁበትን አጋጣሚዎች የሉም። በጣም ደስ ይላል ግን በጣም ወድጄዋለሁ። ብዙ ጊዜ ለመግዛት ስሄድም እዛ ላይ ነበር። ዋጋውን አይቼ ከዛ ወደ ሌላ ቦታዎች ሄጄ ጠይቄ የምመጣበት አንዳንዴም ከዛ በታች ካገኘሁኝ ያ እሚመስል ትክክለኛ ነገሩን ከእሱ ጋር አንድ ይዘት ያለውን ከዛ እሚቀንስ ካገኘው ከዛ ከቀነሱልኝ እዛ ገዛለሁኝ። ነገር ግን ከዛ ትንሽ የሚጨምር ከሆነ። ወደዛ ሄጄ ነው ብዙ ጊዜ የምገዛበት እኩል እንኳን ከሆነ ራሱ ወደዛ ወደ መጀመሪያው ሄጄ ነው መግዛቱ በጣም የሚያምረኝ እና እንዲህ እኔ እያታለልኳቸው እንዳይመስላቸው እያልኩኝ እዛ ሄጄ የመግዛት ስሜት ነው ያለኝ ማለት ነው። እንዲሁ አሰራራቸው ራሱ በጣም ደስ ስለሚለኝ አሰራራ አሰራራችሁ ብዙ ጊዜ ደንበኛ ሲሄዳቸው። በጣም ደስ ይላል ቀጥሉበት ማለትም እንደሆነ በዛው እንዲቀጥሉበትም። ሌሎችም በዛው ልክ እንዲስፋፉና እንዲሰሩ ስለምፈልግም በዛው ልክ ነው። እኔ እሱ ጋር ሄጄ እንደማበረታቻ ነው። የምገዛው እኩል ሲሆን ገበያ ዋጋቸውም ማለት ነው። እና በገበያ ላይ መደራደር በጣም ያስፈልጋል። ብዙ ትርፎችን ያስገኝልሃል። ምክንያቱም ሁሌም ሻጮች በጣም በከፍተኛ ዋጋ ስለሚናገሩ እና እንዲሁ እንደኔ ድሮ ይዋህ እያለሁኝ እንደተጫወቱኝ ከአንድ ጫማ አንድ ሺህ ብር እንዳተረፉብኝ ከላይ ሌላ ተርፋቸው እንዳለ ሆኖ እንደዚህ አይነት ሰዎችን ሊያገኙ ስለሚችሉ። ሁሌም በጣም ክፍተኛ ዋጋ ነው እሚጠሩ መጀመሪያ ማለት ነው። እና ያንን ደግሞ ተደራድረህ ነው እምታገኘው ማለት ነው። እና በገበያ ላይ መደራደር በጣም በዋጋ መደራደር በጣም ያስፈልጋል። በጣም ይጠቅምሃል በጣም ብዙ ነገሮችንም ታተርፍበታለህ ብዬ ነው

የመንገድን ስም ታውቃለህ? ብዙ ጊዜ ያው ከቤቴ በሚሄድበትና እና የኛ መንገድ እንኳን ከቤታችን የምወጣበት መንገድ እንኳን ባይኖርም ነገር ግን ወደ ትልቁ ዋናው መንገድ ስንወጣ አዎ በደንብ አውቃለሁ። መንገዴን በአንድ መንገድም ብቻ አይደለም የምትጠቀመው በሁለት መንገዶችን ነው የምትጠቀመው እና ሁለቱም መንገዶችን አውቃቸዋለሁ። የራሳቸውን መጠሪያ አላቸው። አንደኛው የጀግኖች መንገድ እየተባለ ይጠራል። ሌላኛው ደግሞ በቤተክርስቲያን በርም ስለሆነ የአብነ አረጋዊ መንገድ ተብሎ ነው የሚጠራው መንገድ እና በጣም ደስ የሚል ማንም ሰው ስትጠይቅ ለራሱ በደንብ በቀላሉ የሚያውቃቸው አይነት መንገዶች ናቸው ማለት ነው። እና የነዚህ ነገሮችን በደንብ አውቃለሁኝ ሁሌም አንዳንድ እንግዳ ሰዎች ሲመጡ እኛ ቤት የማያውቁትም በየትኛው መንገድ እንደሆኑ እጠይቃቸዋለሁ። ብዙ ሰውም ከአቅራቢያቸው ጋር የሚኖር ሰዎችንም እነዚህ መንገዶችንም ስለሚያውቅ በየትኛውም መንገዶችንም እየመጣሁ እንዳለ ይነግረኛል እኔም በዛኛው በሚቀርበኝ መንገድ ሄጄ እነሱንም የምቀበልበት አጋጣሚዎች አሉ ማለት ነው። ወይም ደግሞ ገና ከመምጣታችን በፊት ገና ወደ አውቶብስ ተራዎችም ሲገቡ በዚህ መንገድ ነው የሚትሄደው ወይ ብላችሁ ለታክሲው መጠየቅ አለባችሁ። በየትኛው እንደሚወስዳችሁ እና በየትኛው እኔ እንደምጠብቃችሁ እያልኩኝ ከሁለቱም በአንዱም ስለሆነ የሚመጡበትን ብዙ ጊዜ የከተማችንም ትልቁ መንገዶች የሚባሉ ሁለቱም ስለሆኑ ከሁለቱም አንዱ ላይ ሄጄ እጠብቃቸዋለሁ። በጣም ጊዜህንም ያቀልልሃል እንደዛ አይነት መንገዶችን እሱም ማወቅ እና በጣም ጊዜህንም እንድትቆጥብ ያደርጋል። ከሰዎች ጋር ብዙ ጊዜ ላለማጥፋትም ሰዎች እንግዶች እንኳን ሲመጡ ራሱ ቶሎ በዛ መንገድ ተረድቶ ሁሉም ሰውም ስለሚያውቃቸው ሁሉም ሰው ስለሚያሳያቸው በቀላሉ የምንገናኝበት እና ብዙ ጊዜ በስልካችን እንኳን ብዙ ጊዜ የማናጥፋበት በስልካችን ልናወጣው የነበረብን ብር እንኳን ራሱ የምንቆጥብበት አይነት አጋጣሚዎች አሉ ማለት ነው። እና በተለያዩ ከትማዎችም ለተለያዩ ስራዎችንም ሲሄድ ብዙ ጊዜ የመንገዶችን ስም መያዝ በጣም እወዳለሁኝ። ምክንያቱም በጣም ብዙ ነገሮችን እንደሚያተርፍ በተለይ መንገዶችን አይቻቸዋለሁኝ እና በራሳችን ከተማም እንግዶችን ሲመጡ ምን ያህል ጊዜያቸውን እንደሚያተርፍላቸው ምን ያህል ካልተፈለገ እንግልትም እንደሚያድናቸው ወዳልተፈለገ ቦታዎችንም አደገኛ የሚባሉ ቦታዎችንም ሊኖሩ ይችላሉ እና ወደዛ ከመግባትም ስለሚያድናቸው። መንገዶችን ስም በጣም እየጠየኩኝ አያለሁኝ አንዳንዴም በተለያዩ ቴክኖሎጂዎችንም በጂፒኤስም እያየሁኝ ምን ምን ምን እንደሚባሉ ከመጀመሪያው ወደዛ ከመግባቴ በፊት አየዋለሁኝ። ያ የምናርፍበትን ሆቴልም ያንን ስም እያየሁኝ በምን በምን መንገዶችንም እንዳሉ በምን በምን መንገዶችንም እንደሚወስድ ምን እንደሆነ ልዩ ቦታውም የቦታውም ልዩ ስምም በደንብ እይዛለሁኝ እና ብዙ ጊዜ እንዲሁ እኔ አይቼ እንደዚህ በጂፒኤስ በተለያዩ ነገሮችም አይቼ ያንን ነገሮችንም ትንሽ ካወቅኩኝ በኋላ እዛ ላይ የማገኛቸው የሆቴል ሰራተኞች የሆቴል ባለቤቶችንም በእነዚህ በየትኛው ምን ምን የሚባሉ ትላልቅ መንገዶች አሉ። ምን ምን ነገሮች ነው የሚባሉ እኛ ሁሌ ልንጠቀምባቸው የምንችላቸው መንገዶች የትኞች ናቸው? እያልኩኝ የተለያዩ መረጃዎችን የምሰበስብበት አጋጣሚዎች አሉ። እና በጣም በብዙ ከተሞችን ብዙ ጓደኞቼን በተለያዩ መንገዶችንም ራሳችን ወዳልተፈለገ ቦታ ወዳልተፈለገ እንግልት ሲዳረጉ እኔ ቀድሜ በተወሰነ መልኩ ስለምትጠነቀቅ። አነሰ ከተባለ ወደ የነበርኩበትን ቦታ የምመለስባቸውን መንገዶችም ስለማውቅ በቀላሉ እመለሳለሁኝ ቀድሜም ስለምትጠነቀቅ ማለት ነው። እና ብዙ ጊዜ እንዲህ ይገርማችኋል አይ እንደዚህ እኮ ብያቸው ነበር እንደዚህ መያዝን በጣም ይጠቅማል። በየትኛው አካባቢዎችንም እንደዚህ የምትሄዷችሁቢያቸውን በጣም ትልቁ መንገዶችን መያዝ አለባችሁ ስማቸውን እንዲህ ሰውን እንኳን መንገዱን እንኳን የሚጠፋባችሁ ሰውን ጠይቃችሁ መንገዱ ላይ ትክክል እንደሆናችሁ ራሳችሁን መንገዱን ጠርታችሁ ስትጠይቁ ሰውን ቶሎ ያሳያችኋል። ቶሎ ያምናችኋል ስለዚህ እሄን ነገሮችን ለሁሌም መያዛቸውን እንዳትረሱ እያልኩኝ። እኔ በምን አይነት መልኩ እንደምጠይቅና? እኔም በተወሰነ መልኩ ከየት መረጃ እንደማገኝ ከተለያዩ ጂፒኤሶችም የጎግል ጂፒኤሶችንም እያየሁኝ በዚህ በዚህ መልኩ ነው ማየት ያለባችሁም። በቀላል ወደነበራችሁበትን ቦታ እንኳን ትራኪንግ ሞልታችሁ ወደዛ እንዲመልሳችሁ ራሱን ማድረግ ትችላላችሁኝ። ያልኩኝ በቸላይ መንገዶችንም እኔ የምጠቀምባቸውን መንገዶችንም አሳያችኋለሁ ማለት ነው። እና ከእኔ ጋር ከሆነ ብዙ ግዜ አይጠፉም ብዙ እኔም በዛ ስኩሌት አድርጌ ቶሎ ወደዛ ስለምመለስ ማለት ነው። ነገር ግን ብቻቸው በተለይ መንገዶችንም እኔ ወይም አልጋዬ ላይ በምቀርበት ሰዓት ወይም ወደ ሌላ ቦታ በሚሄድበትን ሰዓት ብቻቸው ለመመለስ በጣም ያስቸግራቸዋል በጣም ይከብደናል። እያሉ በብዙ ቦታዎችንም እንደጠፉ ነው የሚነግሩኝ። እና ይሄ ደግሞ ይሄን ነገሮችንም ያስቀርላቸዋል። ብዬ እኔም በዚህ በሚጠቅመኝ እኔ በጠቀመኝ መልኩ ነው እነሱም የግድ ማስተማር ስለሚጠበቅ ስለሚጠበቅብኝ ጓደኞችም ስለሆኑ እንግልት እንደርሳቸውም ስለማልፈልግ ጊዜያቸውን በደንብ አግባቡ እንዲጠቀሙና ከብዙ ችግሮች እራሳቸው መጠበቅ ስለሚገባቸው ስለማምንም ብዙ ነገሮችም አሳያቸውለሁ ማለት ነው። እና የመንገዴን ስም በጣም አውቃለሁኝ ሁሌም የምራመድበትን መንገድ

የስራ ምግባር ታከብራለህ አዎ የስራ ምግባር ላይ በጣም ነው የማምነው በጣም ብዙ ነገሮችን አከብራለሁኝ። ምክንያቱም ብዙ ጊዜ በስራ ምግባር ላይ እኔ እንደ ታላቅ ሆኜ ከላይ ሆኜ ብዙ ጊዜ በተለያዩ ስራዎችንም ስሰራ እንዲሁ ራሴንም እንደ አስተዳዳሪ አድርጌ ነው የማየው ምክንያቱም ነገ የራሴ ስራዎችንም ስሰራ እንደዛ እንዴት ነው ማድረግ ያለብኝ እያንዳንዱ ስራዎችንም ከራሴ የሚጠበቀውን ስራዎችንም ማድረግ ማክበርም ስለሚጠበቅብኝ የስራ ምግባሮችን በደንብ አክበር አከብራለሁኝ። እንዲህ የተለያዩ ስራዎችን የምንሰራ የራሴ የሆነ ትልቅ ድርሻ ይጫወትልኛል ከብዙ የስራ ባልደረቦቼ ራሱ ጥሩ የሚባል ግንኙነት እንዲኖረኝ ያደርግልኛል። እና እኔ አሁን የስራ ምግባሮችን በማክበሬ ሌሎች ከስራ ምግባሮች ውጪ ሲሆኑ ሲያበላሹ። እንዲህ አፉ ሞልቼ ሁላ ለማውራት በጣም ይመቸኛል እነሱም እኔ ሁሌም ስለማከብር ነበር በደንብ በጥንቃቄ ስሰራ ስለሚያዩ እነሱ እንኳን ደረታቸው አንገታቸው ቀን አድርጎ እንኳን ለኔ ለመመለስ በጣም ይከብዳቸዋል ምክንያቱም እኔም ሁሌም እንደዛ ስለማደርግና ስለምቀበለው ማለት ነው። ሁላችንም በመጀመሪያ እንቀበላቸዋለን የስራ ምግባሮችን ይነበብልናል መጀመሪያ ስንገባ በየወርም ምን ምን አዳዲስ ነገሮችን መሻሻል እንዳለባቸው ሁላችንም እንጠየቃልን ደረታቸው አንገታቸው ቀን አድርጎ እንኳን ለኔ ለመመለስ በጣም ይከብዳቸዋል ምክንያቱም እኔም ሁሌም እንደዛ ስለማደርግና ስለምቀበለው ማለት ነው ሁላችንም በመጀመሪያ እንቀበላቸዋለን የስራ ምግባሮችን ይነበብልናል መጀመሪያ ስንገባ በየወርም ምን ምን አዳዲስ ነገሮችን መሻሻል እንዳለባቸው ሁላችንም እንጠየቃለን። ልክ እንደ ትክክለኛ ነገር ሊሰራው ስለሚችል አዳዲስ የሚመጡ ሰራተኞችም ከእናንተ በላይ ሊሆኑ ስለሚችሉ እናንተን በዚህ ማድረግ አለባችሁ እያልኩኝ በጣም ብዙ ጊዜ የምቆጣበት እና ብዙ ጓደኞቼም የምመክርበትን ነገር ግን እነሱም ለጥሩ ነገር እንደሆነና ለስራችን ብለን እንደው ብዙ ጊዜ በሰከነ መልኩ ነው የሚሰሙኝ እኔም ቀስ እያልኩኝ ብዙ ጊዜ ላወራቸው እሞክራለው ነገር ግን አንዴ አንዳንዴ ስሜታዊ ስሆን ከመጠን በላይ የምጮህበትን አጋጣሚዎች ሊኖር ይችላሉ ማለት ነው። እና የስራ ምግባሮችን ማክበር በጣም አስፈላጊ ነው በየትኛው የስራ ቦታ ላይ ያላችሁ ሰዎች የስራ ምግባሮችን ማክበር በጣም ያስፈልጋል። ለስራው እድገት ለስራው ጤንነት ከስራ ባልደረቦቻችሁ ጋር ያላችሁ ግንኙነት በጣም ጠንካራ እንዲሆን እንዲሁ ብዙ እድገትን ነው የምታገኘው የስራ ምግባሮችን ስታከብሩ እናንተንም በደንብ ጠንክራችሁ ስትሰሩ ብዙ እድገቶችን የማግኘት እድላችሁን በጣም እየሰፋ ይሄዳል እና የስራ ምግባሮችን ማክበር በጣም አስፈላጊ ነው። ለተለያዩ ስራዎችን ካለቆቻችሁ ጋር ያላችሁ ግንኙነት ለማጠናከር እንዲሁ ደንበኞቻችሁ ለራሱ እንኳን ሲመጡ የስራ ምግባሮችን የሚያከብሩ ሲሆኑ ሰው ሁሉም ሰራተኞች ላይ በጣም ጥሩ የሚባል እምነት ይኖራችኃል። በእናንተ ጥሩ እምነት አድሯቸው ሁሌም እናንተንም በትክክለኛ ነገር እንደምታገለግሏቸው እንዲሰማቸው ያደርጓቸዋል የተወሰኑ ችግሮችን ቢፈጠሩ ለራሱ በጣም በሰከነና በጣም ደስ በሚል ሁኔታ መጥቶ እንደዚህ እንደዚህ ተሳስተችኃል በዚህ መልኩ ብታደርጉት እያሉ ልክ እንደ ጓደኛ እንደ ቤተሰብ ሁላ የሚሆኑ አጋጣሚዎች አሉ ደንበኞች ማለት ነው። እና የስራ ምግባሮችን በጣም አስፈላጊ ነው የተለያዩ ጊዜዎች ላይ በጣም የሚጠቅም ብዙ ነገሮችን የሚያተርፍ ብዙ እድገትን በአጭር ጊዜ ሊያመጣ የሚችል በጣም አስፈላጊ ነገሮች ሆኜ ነው ያየኋቸው ብዙ ጊዜ የስራ ምግባሮችን ማለት ነው እና እኔ ከራሴ ሁሌም አያቸዋለሁኝ። በደንብ በእነዚህ ነገሮችን አልደራደርም እንዲሁ በተለይ ነገሮችንም የሆነ ነገሮችን ልታደርግ ትችላለህ ነገር ግን በስራ ምግባሮች ላይ በጣም አስፈላጊ እና ለሌሎች ሰዎችም አራያ መሆን አለብኝ ስለማያስብ። እንዲሁም በስራ ምግባሮችን በማክበሬ ከቤቴ ጀምሮ ነው የሚጀምረው ሁሉም ነገር ለልጆቼም እኔ ነው ሁሉም ነገር የማስተምራቸው እኔ ነኝ የማደርገው ነው ልጆቼም የማድረግ እድላቸው በጣም እየሰፋ የሚለው እኔን የምሰራው ስራ ነው እነሱም የሚሰሩት እኔ በደንብ ትኩረት አድርጌ ከቤቴ ጀምሮ ነው የሚጀምረው ሁሉም ነገር ለልጆቼም እኔ ነው ሁሉም ነገር የማስተምራቸው እኔ ነኝ የማደርገው ነው ልጆቼም የማድረግ እድላቸው በጣም እየሰፋ የሚለው እኔን የምሰራው ስራ ነው። እነሱም የሚሰሩት እኔ በደንብ ትኩረት አድርጌ ሲደርሱ ወይም እያደጉት ሲሄዱ በራሳቸው ህይወት ላይም እኔ የምሰራቸው ስራዎች ናቸው በደንብ ትኩረት አድርጎ የሚያዩት ማለት ነው። እና የስራ ምግባር በጣም መከበር አለባቸው በጣም ከምንም ነገር በላይ ቅድሚያ ልስጥ ተሰጥቷቸው ሊሰራባቸው ከሚገቡ ሊሰራባቸው ከሚጠየቁ ነገሮችን ብዬ የማስባቸው ስራዎች ውስጥ የስራ ምግባሮችን ማክበር እና ማክበር ነው የሚሆነው ማለት ነው። እና የስራ ምግባሮች በጣም አስፈላጊ ናቸው። በተለያዩ የስራ ሁኔታዎች ላይ ያላችሁ ሰዎችን ራሳችሁን አውጥታችሁ ራሳችሁን ተስማምታችሁ ያጸደቋችሁን የስራ ምግባሮችንም የማክበር ግዴታ አለባቸው ቢዬ አስባለሁኝ። ግዴታችንም ነው። ለስራው እድገት እስከገባን ድረስ ለተለያዩ ለስራው እድገት ባንገባ ራሱ ለማወያ ብለን ብንገባ ለደሞዝ ብለን ብንገባለው ራሱ በጣም ማክባሪ ይጠበቅብናል። ምክንያቱም ካላከበርን የተለያዩ አይነት እርምጃዎች ሁላ ሊወሰድብን ይችላል ብዬ ስለማስብበት በድርጅትም በተለያዩ ነገሮችን ማለት ነው። እና የስራ ምግባሮች በጣም አስፈላጊ ብዙ ነገሮችንም ከመክሰር የሚያድን ብዙ ነገሮችንም የሚያተርፉልን አይነት አሰራሮችም ስለሆኑ ማለት ነው። እና በጣም ሊከበር ይገባቸዋል ብዬ ከማስባቸው በአንደኛ ደረጃ ላይ ከማስቀምጣቸው ነገሮችን የስራ ምግባርን ከምንም በላይ ቅድሚያ ሰጥተን ልንሰራባቸው የሚገቡ ነገሮችን ነው።

በመስመር ላይ ገዢ ነህ? አዎ በመስመር ላይ እገዛለሁኝ እንዲሁ ከቅርብ ጊዜ በፊት ነው የጀመርኩት እና የተለያዩ ነገሮችን ለመሞከር የምር ይሰራል ወይ እያልኩኝ ነበር። ምክንያቱም እኛ አካባቢ የገዙ ሰዎችም አላቅም በጣም ብዙም ገና ስለሆነ ወደዛ መንገዶችም ስላልተገባን እስካሁንም በተለያዩ በራስን ሄደህ የምንገዛባቸው ነገሮች ነው ያሉ እንጂ እንደው እዚሁ በመስመር ከተለያዩ ሀገሮችን የምንገዛባቸው ነገሮችም መንገዶችም እስካሁን በደንብ አልተስፋፉም። እና ራሴን ነው ሀላፊነት ወስጄ የጀመርኩት ያን ሀላፊነት ስወስድ ለራሱ በጣም በትንሽየ በሚባል ብር ብዙግዜም የመጣ የሚመጣም ሁላ አልመሰለኝም ነበር። እና የተለያዩ ትንሽዬ ነገሮችን ነበር ለመግዛት የመኮርኩት የአይን ግላስ ለተለያዩ ኮምፒቶሮችን የምንጠቀምበት ለማንበብ የተለያዩ ነገሮችን መጽሐፎችን ለማንበብ እና ኮምፒቶሮችን ለመጠቀም ስልኬን ለመጠቀም የሚረዳኝ በዛው ልክ ነበር የገዛሁት እና በጣም አሪፍ ነበር። በጣም ደስ ብሎኛል የዛኔ የመጀመሪያው ወደ እጄ ሲገባ ወደ ፖስታ ቤት ሄጄ ነው የተቀበልኩት እና በጣም ደስ ብሎኝ ነበር። ከተደወለልኝ በኋላ ማመን ሁላ እንኳን አልቻልኩም አንድ ጓደኛ ነውይዤ ሄጄ ያንን እዛው ከፍቼ ነበር ያየሁት እና በቃ ልክ ነው። ያንን እኔ የመረጥኩት አይነት እቃ ነው የመጣልኝ በጣም ደስ ብሎኛል እንደፈለግኩት አይነት ጥራት ያለው በጣም ደስ የሚል አይነት የአይን መነፅር ነው የመጣልኝ እና በጣም ወድጄው ደስ ብሎኝ ነበር የተቀበልኩት በጣም ደስ የሚል አይነት ስሜት ነበር የተሰማኝ። አንድ ጓደኛም ይዤ ስለነበር በጣም እሱም አላመነም ነበር እንደዚህ እንደዚህ ነው ያደረግኩት ብዬ እዛም ስሜ ተጽፏል ከየት እንደመጣም መቼ እንደገዛሁትም በምን ያህል ቀን እንደደረሰ ሁላ በደንብ እያሳየኝ ነበር። እና በጣም ደስ ብሎኝ ከዛ በኋላ በዛች ሳምንት ነው ሌሎች ነገሮችንም ሶስት እቃዎችንም በአንዴ የገዛሁት እና በጣም ደስ ብሎኝ እነሱንም እንደዛው የደረሱልኝ ማለት ነው እና በጣም ደስ የሚል አይነት ስሜት ነበረው። በጣም የተለየ አይነት ስሜት ስለነበር የፈጠረልኝ ምክንያቱም በዛ በእኛ እንደዛ አይነት ቴክኖሎጂዎችም ገና ስላልተግባቡ ብዙ ጊዜ እውነት አይመስለኝም። እና ከዛ በኋላ ብዙ ጓደኞቼም ስነግር አላመኑም ወይኔ በቃ እንደዚህ ተቻለ እያሉ እስካሁንም ድረስ የሚገርሟቸው እና የማያምኑ ጓደኞች አሉኝ። እና እንደዚህ ሳሳያቸው አሁንም እንዲሁ እንዲያምኑኝ ብዬ በተለያይ አጋጣሚዎች እንደዛ አይነት ግዢዎችን ስፈጽም ያን እቃ ሲመጣልኝ ይዣቸው እሄዳለሁኝ እና በጣም ይገርማችኋል አሁን አሁን አብዛኞቹ እየተቀበሉት ነው በቃ ይሄ የኛ ዘመን ነው በዚህ መልኩ ነው አለምን እየሄደች ያለችው በዚህ መልኩ በጣም ቀላል እየሆነ ነው። እኛ እውቀት ካለን እኛ ብሩ ካለን በተለያዩ መንገዶችንም የምፈልገው ነገሮችን በጣም በቀላሉ መንገዶችንም ማግኘት እንደምንችል እና አለምም ላላቸው ሰዎች በጣም እየቀለለች እንደሆነች በብዙ በዛው አጋጣሚ ብዙ ነገሮችም እየነገርኳቸው ብዙ በህይወታችንም በደንብ ጠንክረን እንድንሰራና የተሻለ የሚባለው ቦታዎችንም እንድንደርስ የራሴ የሆነ ትልቅ ግፊ የማደርግበትን ጊዜ ነው ያለኝ ማለት ነው። እና በጣም እወደዋለሁኝ በጣም ያስደስተኛል በጣም ደስ የሚል አይነት ስሜት ነበር። የተሰማኝ የመጀመሪያው ሲመጣ አሁን አንዳንድ ጓደኞቼ ይገዛሉ እና ያ ሁሉም መንገዶችን አሳይቻቸው እንዴት እንዴት መምረጥ እንዳለባቸው እንዴት ማዘዝ እንዳለባቸው በምን ያህል ብር እንደሆነ እያሳየኋቸው ሙሉ እርዳታ እያደረኩላቸው የገዙ ጓደኞች አሉኝ። እነሱንም እሱንም ሲሄዱ ያ ሲደወልላቸው ወደ እኔ ነበር ቀጥታ የሚደውል ያ ነገር እኮ መጣሁ አንተ እውነት ነው እንዴ? ምናምን እያሉ እኔ ከተመቸን አብረን እንሄዳለን ካልተመቸንም ብቻቸው የሚሄዱበትን አጋጣሚዎች አሉና ያንን ከተቀበሉ በኋላ ነበር ብዙ ጊዜ የምንገናኘው ምክንያቱም እኔ ስራ ውስጥ እሆን ስለነበረ አብዛኛው ጊዜ በሚመጣበት እቃቸው ላይ ማለት ነው። እና በጣም የተለያየ ስሜት ነው የሚሰማህ በጣም ደስ ይለኛል በጣም ያኮረሃል በቃ እንደዚህ በብር እኮ ነው ነገር ግን እንዲሁ በቀላሉ ከተለያዩ ከቻይና አገሮች እንዲሁ ከቬትናም ከተለያዩ ነገሮችንም በእንደዚህ አይነት መልኩ ብዙ ጊዜ ከቻይና ነበር ያመጣሁት በአሊ ኤክስፕረስ ነበር የተጠቀምኩኝ እና በጣም ደስ የሚል አይነት ስሜት ነበር የተሰማኝ በጣም በጣም ያስደስታል። ስራውንም እንዲሁ በጣም መበረታት አለበት እንዲሁም ወደ ትላልቅ ነገሮችንም በደንብ ማደግ አለበት ብዬ ከማስባቸው የተለያዩ ነገሮችንም ችግር እንደሚኖሩት ሁሉም ማለት የተለያዩ ከዛ የገዛን በሄድን ልክ እዚህ ያሉትን ነጋዴዎችን በተወሰነ መልኩ ሊያወድቃቸው ይችላል በተወሰነ መልኩም ብቻን በብዙ መልኩም ሊያወድቃቸው ይችላል። እኔ አሁን መግዛት ብፈልግ ከዛ ነው የምፈልገው እዚህ ለማንም ነጋዴ ሄጄ አልገዛም ከዛ የተሻለ ነገሮችም ሳገኝ የምገዛበት አጋጣሚዎች አሉ ከዛ ነው ብዙ ጊዜ አሁን የምገዛው ማለት ነው። ነገር ግን አሁን ያን መንግስት አይቶ ከዛው ሁሉ ምርጫችን እንዳናደርግ በተወሰኑ ነገሮችንም ከዚህ ዋጋቸውን እኩል ያደርጋል ወይም ደግሞ ይጨምርበታል እና በእንደዛ አይነት መልኩ ከዛ እንዳንገዛ ትንሽ ችግር አለው። ለነዚህ ያሉ ነጋዴዎችንም ሜዳ ላይ እንዳይቀሩ በሚል ይመስለኛል እዚህ ከገባ በኋላ የሚከፈሉ ነገሮች እንዲኖራቸው አድርጓል ማለት ነው። እና በዚህ ምክንያት ብዙ ጊዜ እየገዛሁ አይደለም ነገር ግን በመስመር ላይ

ምን አይነት መሳሪያዎች ትጠቀማለህ? እኔ ብዙ ጊዜ የምጠቀማቸው መሰሪያዎች በተለያዩ ቦታዎችንም እንደየስራው ሁኔታ የሚለያዩ አይነት መሰሪያዎች ነው ምጠቀመው። በብዙ ጊዜ እኔ ስራዬንም ከቢሮ ውስጥም ስለሆነ ብዙ ጊዜ የምጠቀማችሁ መሰሪያዎች እንደተለመደው በተለያዩ መንገዶችን የምንጠቀማቸው ወረቀቶች አሉ እንዲሁ ብእሮች አሉ። እርሳሶች አሉ እና በእነዚህ አይነት ነው ብዙ ጊዜ የምጠቀመው ሁሌም እንዲሁ ለመስሪያዎችን ከሚጠቁሙኝ ነገሮችንም ብእር እና እርሳስ ወረቄቶችን ባለወረቄቶችንም የተለያዩ ነገሮችን ለመጻፍ የተለያዩ ነገሮችንም ከእኔ በላይ ላሉ ሰዎችንም ለሚሄዱ ነገሮችንም እንደማስረጃም እንደ ሌተራዊ ነገሮችን ለማስቀመጥ ማለት ነው። አብዛኛው ጊዜም አሁን አሁን አብዛኛው ጊዜ ተቀየር ያለበትን ከትክኖሎጂ ጋር አንፃርም በኮምፒውቸራችን አለ። በቢውራችን ኮምፒውተር አለኝ የራሳችን የቢውራችን እና እዛ ላይ ነው ሙሉ ነገሮችን የምጽፈው እዛ ላይ ነው አብዛኛው ነገሮችን አሁን አሁን ወደዛ እየተቀየረበት ያለ እና እያንዳንዱ የሚያስፈልጉኝ ነገሮችንም ወደ ተለያዩ ቦታዎችንም ወደ ትላልቅ ካልኮቼንም የሚላክ ነገር ሲኖረኝ በዛው በኮምፒውተሬም ጽፌ አዘጋጅቼ ያን እዛ ውስጥም ፕሪንተር ስላለን ፕሪንት አድርጌ ነው የማወጣቸው ማለት ነው። እና አሁን አሁን በጣም የምጠቀማቸው መሳሪያዎቼ ሁሌም እንደተለመደ የምጠቀምባቸው መሳሪያዎቼ ኮምፒውተር አለ በጣም ሁሌም አስፈላጊ ነው። ለዛውም የጻፍኳቸው ነገሮችንም በሃርድ ኮፒ በሚያስፈልግበትን በወረቀት በሚያስፈልገትን ሰዓት ደግሞ ያ ፕሪንተርም ስላለ እኛ መስሪያ ቤት እኛ ስራ ቦታ ላይ ፕሪንተርም ስላለ በዛ ፕሪንት አድርጌ ወደ አለቆቼም ልካለሁኝ ወደም ከታች አካሎችም የሚያስፈልግ ነገር ሲኖራቸው አንዳንዴ የተለያዩ ማስታወቂያዎችን ስናወጣ የሚ ግድግዳ ላይ የተለያዩ ቦታዎችንም የሚቀመጡ ነገሮችንም ሲኖሩ እዛ ላይ ቢራችን ውስጥ ፕሪንት አድርገን ነው የምንወስዳቸው የምንጠቀምባቸው ማለት ናቸው። እና በህይወቴ በጣም አሁን አሁን በጣም ከምጠቀምባቸው ዋነኛው መሳሪያዎቼ ኮምፒውተር እና ፕሪንተር ናቸው። እነዚህን በጣም ህይወቴን እንዲያቀሉልኝ ከዚህ በፊት በጣም ብዙ ነገር በኢጄን እየጻፍኩኝ ወደተለያዩ ኮፒ ቤት ወይም ፕሪንት ያላቸው ሰዎች ላይ እዛ ላይ ሄዶ በጣም ተጽፎ ብሪንት እስኪደረጉ ድረስ በጣም ብዙ ቀናት የሚፈጅበትን አጋጣሚ ነበር። ለዛ ምናወጣው ብር ለራሱ በጣም ቀላል የማይባል ብር በጣም ብዙ ነገሮችም ሊሸፍን የሚችል ምክንያቱም ሁሌም እንደዚህ አይነት ነገሮችን ስለሚያጋጥመን የሚጻፍ ነገሮችን ስለሚያጋጥመን እዛ ላይ የምናወጣቸው ብር ቀላል የማይባል ብር ነበር። የምናወጣው እና ያ ነገሮችን በራሱ በጣም በትልቁ ቀንሰውናል በጣም አሪፍ የሚባል ደረጃ ላይ እንድንሰራቸው የራሱ የሆነ ትልቅ ድርሻ አጫውቶልናል ማለት ነው። እና ይሄ ራሱ በጣም በውጪም ቀንሶልናል ጊዜያችን በፈለግነው ሰዓትም ቶሎ ወደተፈለገው ቦታ እንዲደርስም የራሱ የሆነ በጣም ትልቅ ነገሮችንም አጉዘናል ምክንያቱም በዚህ ሰዓት ጊዜያችን ከምንም በላይ ልንጠቀምባቸው ከሚገቡን ነገሮች እና በቀላሉ ብዙ ነገሮች ነው ከሚያተርፉልን ነገሮች ውስጥ ጊዜያችን በጣም አስፈላጊ ነው። እና ጊዜያችን በጣም እንጠቀምበታለን ጊዜያችን በጣም አስፈላጊ ነው። የስራ አጋሮቻችን ለራሱ ከእኛ በተለያዩ ምክንያቶችም አንዳንዴ በተለያዩ ነገሮችን በመዘግየት ብዙ ቅሬታዎች ያሰሙን ነበር ብዙ ደንቦንቻችንም በጣም ብዙ ቅሬታ ያሰሙ ነበር። ያ ነገሮችን ሁሉ ከደንቦቻችን ጋር ጥሩ የሚባል ጊዜ እንዲኖረን እና ፈጣን የሚባል አገልግሎት እንዲያገኙ በጣም ብዙ ከሌሎች ድርጅቶች አንፃር እኩል እንድንሆንና ከነዛ በላይ ሆነን እንኳን እንድናገለግላቸው በአሁን ሰዓት እንድሉት ፈጥረንናል ያ ደግሞ ደንበኞች ንጉስም ስለሆኑ በደንብ መንከባከብም ስለሚያስፈልገን እነሱንም በደንብ የኛ ቋሚ አጋር እንዲሆኑ ቋሚ ተገልጋይ እንደሆኑ በጣም ደስተኞች ሆኖ ያን ደግሞ ቋሚ ለመሆን ደግሞ ሁሌም ወደ እኛ ሲመጡ በጣም ደስተኞች እና የሚፈልጉትን ትክክለኛ አገልግሎት በጣም ፈጣን አገልግሎትን አግኝቶ መሄድ ስለሚጠበቅባቸው ከዚህ በፊት የነበረው ችግሮቻችን በጣም በተወሰነ መልኩም ብቻም ሳይሆን በጣም በትልቁ ነገር ነው ለውጥ ያመጥሉን ማለት ነው። እንዲሁ የኮምፒውተር እና የፕሪንተር መኖራቸው እኛ ቢሮ ላይ መምጣታቸው ማለት ነው እና ይሄን በጣም ብዙ ጊዜ እንደ ጥሩ ነገር የሚነሳና ጥሩ ለውጦችን እንዳመጣ በትክክል የታየበትን አጋጣሚዎች ነው ያሉት በስራ ቦታችን ላይ ማለት ነው። እና እነዚህ ናቸው ብዙ ጊዜ እኔ ለመሳሪያዎች የምጠቀማቸው። ከዚህ ውጪ አንዳንዴ ብእር ነው ወረቀት የሚያስፈልግበትን አጋጣሚዎች አሉ። ገና ያልተረጋገጡ መረጃችን ሲኖሩ አንዳንድ ነገሮችንም ደሞቻችን መጥቶ የሆነ መረጃዎችን ሲሰጡን እንዲሁ በተላያዩ ብዕሮችና ወረቄች ያደረኩኝ ነው ወደ አለቆቼም ማስተላለፍ ካለብኝ በዛው ማስተላለፍ የምችለው እና ትክክለኛ ከሆነ በኋላ ነው ወደ ኮምፒውተርም ቀይረን ወደሚፈልገው ቦታ የምንልከው ማን እንዳመጣውም በተለያዩ ነገሮችም አያይዘን የምንለቃቸው ማለት ነው። እና በጣም ያስፈልጋሉ እነሱም የተለያዩ እሁ የተለያዩ ነገሮችንም ለመስሪያዎቹም ያገለጉሉናል የተለያዩ ነገሮች እንደዚህ ችግር የተፈጠረባቸው ነገሮች ለማለት

ግብር ታከብራለህ በጣም በጣም ከማከብራቸውና በጣም ቀይ መስመርን ካሰመርኳቸው ትላልቅ ጉዳዮቼ እኔ በህይወቴ የሃይማኖቴን ግብር በጣም አክብርለሁኝ እያንዳንዱ በሃይማኖት አባቶች የሚነጎሩኝ ነገሮችን በደንብ አከብራለሁኝ። በጣም ብዙ ጊዜም ቤተክርስቲያንም ስለሚሄድ የቤተክርስቲያን ህጎችም የሚባሉ በተለያዩ መጽሐፎችን ማነባቸው በጣም አከብራቸዋለሁ። ግን የሚጠበቀው ብዙ ነገሮችንም በደንብ ለሃይማኖት ያሳልፌ እሰጣለሁኝ። እና በደንብ የሃይማኖት ግብሮችን በደንብ አከብራለሁኝ። በዛም በጣም ደስተኛ ነኝ! በጣም ደስተኛ እንድሆን ያደርገኛል። ያንን በጣም በራሴ መታመኔ በጣም ክፍ እንዲህ ያደርግልኛል። በእያንዳንዱን መንገዶችንም ስሄድ ለራሱ በእያንዳንዱ ቦታዎችንም ስሄድ በራሴ መታመም እኔ ከፍ ያደርግልኛል። ብቻም ሳይሆን ምንም እንደማልሆን ምንም እንዳልሰራም ምንም የሚያስፈራ ነገር እንደሌለኝ። ሁላ እኔ ጭንቅላት ይነሳኝበታለሁ። እና የእያንዳንዱን የምረግጠውን መንገድ በራስ መታመኔ በጣም ትልቅ እንደሆነ ነው። የሚያሳየኝ ለራሴም ሌሎች ሰዎችም እንደዛ ይሉኛል። ምክንያቱም በሃይማኖቴም በጣም ጽኑ የሚባል ሃይማኖት አክባር ስላለሁኝ ሁሉም የሃይማኖት ግብሮችን ህጎችንም ስለማከብር በተለያይ መንገዶችን ከሰዎች ጋር ጥሩ የሚባል ግንኙት እንዲኖረኝ እና ለሰዎችም ደግ እንደሆነ አድርጎኛል። ደግ በመሆኔ ደግሞ ከተለያዩ ሰዎች ጋር በጣም ጥሩ በሚባል ግንኙነት እንዲኖረኝ በዛውም ወደ ስራ የሚያደርግበት አጋጣሚዎች ሁሉ ያሉበት ለስራም ብቻ ብዬ ሳይሆን ለተቸገሩ ሰዎችን ከእነሱ ምንም ነገር ሳልጠብቅም ብዙ ጊዜ ጥሩ ነገሮችን ሳደርግላችሁ ራሱ አምሮዬ በጣም ትልቅ ምግብ እንደበላ እንደዛች ቀን እንኳን በደንብ የምትተኛበት ሰዓት እና በራሴ ተማምኜ የምተኛበት አይነት ጊዜያቶችን ኖረ አያውቁም። እና በጣም ደስ ይለኛል! ሃይማኖት አዊ ግብሮችን በደንብ አከብራለሁኝ። በጣም ብዙ ነገሮችንም እንድሰራ አግዞኛል ብዙ ነገሮችንም በደንብ በራሴን ተመምኜ ለሰዎችንም እንድረዳ ሰዎችንም እንዲህ እንዲህ እንዲያደርጉ የተለያዩ እኔ የማውቃቸው ነገሮችንም እያካፈልኳቸው። እነሱም ተጠቃሚ የሚሞሩበትን መንገዶችንም ያመቻቸውበት አጋጣሚዎች አሉ ማለት ነው። እና በጣም ደስ ይለኛል! ብዙ ጓደኞቼ ጋር እንደዚህ አይነት ነገሮችን የምናወራለን እና ብዙ ጊዜ እንደ ቀልድ የሚያዩት ጓደኞቼ አሉ ማለት ያ ነገሮችንም በቃ ምንም ነገር እንዳልሆነና ተራ ነገሮችንም አድርጎ የሚያዩት ነገሮች አሉ ብዙ ጊዜ እንዲሁ ፀባችን የሚነሳት ጓደኞቼ ከበዛ አይነት የተነሳ ነው። እና እንዴት እንደዚህ ትላላችሁ እያልኩኝ ብዙ ነገሮችንም ወደ አልተፈለገ ፀብ ወደ አልተፈለገ መከራከር ሁላ ብዙ ሰዓታችን ነው እንኳን ሳናስበው የምንፈጅበት አጋጣሚ ጊዜያችን ነው። ያለው እና እኔም በትክክል ስሜታዊ እሆናለሁኝ እንዴት እንደዚህ ትላላችሁ እንደዚህ የሚል አነ ጓደኛ እንዲኖረኝ አልፈልግም። እያልኩት በተለይ ምክንያቱም እንኳን የምንጣላበት አጋጣሚ አሉ አንዳንዶችን ምን ማለት በደንብ ሙሉ መረጃም ይዤ እኔ ስለምከራከር እነሱን በደንብ ለመከራከር ስለሚፈልጉ በደንብ ተከራክረን ብዙ ጊዜ አሸንፌያቸው። ወደዛ ማለት መጀመሪያ እንስማማለን እኔ ከረታኋችሁ ወደዚህ በደንብ ታከብራላችሁ ትገባላችሁ ካልሆነ ደግሞ እኔ ተዋዋለኝ ብዬ ብለን ነበር። ብዙ ጊዜ የምንጀምረው ክርክር እና ከዛ በኋላ በብዙ መንገዶች ነው እኔ በብዙ ጊዜ እርግጠኛ የሆንኩባቸው ነገሮችን ሳሊዝ እንደዚህ አይነት ክርክሮችን አላደርግም። እና ያንን እንደዛ ማለት በደንብ ስለቀረብኳቸው እና እንዲያሻሽሉ የኔ ጓደኞች ናቸው እኔ የማሎች ናቸው ብዬ ስለማስባቸው ነው እንደዚህ ያህል የምቀርባቸው የምከራከራቸው እንጂ በደንብ ራሴን ሰውን ገፍቼ ወደዚህ ማስገባት አልፈልግም። ምክንያቱም ሰውን ገፍተህ ሳይሆን በደንብ አምኖበት ሲገባ ነው ትክክለኛ ውጤት የሚያገኘው። ትክክለኛ እኮ አሚን በደንብ ያን ነገሮችን የሚከታተሉ ብዬ ስለማምን እንደዛ መገፋፋት አይመቸኝም። ስለዚህ ነገር ግን እንደዚህ ጓደኞቼም ስለሆኑ ማንም መካሪም ስለሌላቸው ከእኔ በላይ የሚመከራቸውን ሰውም የለም ብዬ ስለማምን ነው። እንዲሁ የተከራከርን ብዙ ጊዜ ያሳምኛቸው ወደ እኔ የገቡና እንደኛ የሚያከብሩ በጣም ብዙ ጓደኞችን አፍርቻለሁኝ። አንዳንዶችም ሁላ ብር ያልተፈለገ ነገሮች የምንቤት አጋጣሚዎች አሉ። እያመኑ እንኳን መጨረሻ ላይ እንደተሸነፉ እያመኑ ነገር ግን እኔን ለማስላ ላለማስደሰት ብሎ ነገሮችን አቋርጠው የሚሄዱበትን መንገዶችንም ያጋጥማል እና ያንን ደግሞ እኔ በጣም ስሜታዊ ሆኜ ሳስረዳቸው እንደዛ አድርጎ ሲሄዱ በጣም የምናደድበትን ጊዜያቶች አሉ ማለት ነው። እና ሃይማኖታዊ ግብሮቹንም በጣም አከብራለሁኝ። በጣም ያስደስተኛል። ግዴታዬም ነው ብዬ ነው የማምነው እዚች ምድር ላይ እስካለው ድረስ የግዴታዬን እንደዚህ ማክበር በጣም ማለት እሱንም የሰጠንም ብዙ ነገሮችንም ለሱም ብለንም ሳይሆን ለራሳችንም ብለን በደንብ ስሜታችንን በደንብ ስለሚይዝልን አእምሮአችንን በደንብ ስለሚያራግልን ለሰው ጭር እንድንሆን ግብቶች ናቸው ያሉት ስለዚህ በጣም ሊከበር ከሚገባቸው በዚች አለም ላይ በደንብ እንደ ዋነኛ ነገሮችንም እንደ ቀዳሚ አጀንዳችን ሁላ ሊንዛቸው ከሚገቡ ነገሮችን ብዬ ነው የማምነው ማለት ነው። ሃይማኖታዊ ግብሮችን በጣም አክብራለሁኝ። በጣም አምነው

የሽያጭ ግቦች አሉህ አዎ የሽያጭ ግቦች አሉኝ ይሄ ብዙ ጊዜ በተለያዩ ስራዎችን የሚሰማሩ ሰዎች የሽያጭ ግቦች አሏቸው ብዬ አምናለሁኝ እኔም በጣም ስራ ከመጀመሪያዬ በፊት። በየወሩም ከምናደርጋቸው ግምገማወችሁ ውስጥ አንደኛ የመጀመሪያ ርዕሳችን የሚሆነው የሽያጫችን ደረጃ ነው እና ሽያጫችን ምን ያህል ነው በዚህ ወር ብለን ነው ብዙ ጊዜ ራሳችንን የምንገመግመው። ብዙ ነገሮችን የሚቀሩበት ሽያጫችን ይሄን ያን ያህል ነው ብሎ አብዛኞቻችንን ሰራችንም የምናውቀው ነገር ነው። ምን ያህል ሽያጭን እንዳለ ከነበረው ካለፈው ወርም ምን አይነት ልዩነት አለው። አድገዋል ወይም ቀንሰዋል እያልን ብዙ መረጃዎችን የምንሰበስብበት እና ካደገ እንዴት ነው ያደገ በእኛ አሰራር ምክንያት ነው ወይስ ወቅቱ ነው እያልን በብዙ ነገሮች እንናይበታለን። ከቀነሰም እንደዛ ለምንድነው ሰዎችን ከቀን ወደ ቀን ከወር ወደ ወር የሚቀንሱ እኛ ምን ስላጎደልንባቸው ናቸው? ወይስ እነዛ ስለሚበቃቸው ነው ወደ ሌላ ቦታ እየሄዱ አይደለም ሌሎች አዳዲስ ሰዎችን ለማምጣት ምን ምን እየሰራን ነው። ስለዚህ በቀጣይስ ምን ምን መስራት አለብን ብለን? የነበረውን ሺያጭ ገምግመን ወደ ቀጣይም ጥሩ የሚባል መንገድን የምንጠርግበት እና ብዙ ጊዜም ከሆነው ነገር። በጣም ጥሩ በሚባል መልኩም አያያዛችን አስተካክለን ደምበኞች ሲመጡ። የኛ አንድ ጊዜን ብቻ ገዝቶን የሚሄደው ሳይሆን። ቋሚ ደንቦኞች እንዲሆኑ በቋሚነት ከእኛ ጋር እንዲሰሩ ማድረግ በቋሚነት ከእኛ ጋር ጥሩ የሚባል ግንኙነት ፈጥሮ። እንደ ቤተሰብ እንዲሆንን ለራሳቸውም ብቻ ሳይሆን ቤተሰቦቻቸውም ይዘው እንዲመጡ። ሌሎች ጓደኞቻቸውን የኛ ነገሮች እንዲነግሯቸው እና ምን ያህል ጥሩ ሰዎች እንደሆን ምን ያህል ጥሩ ነገሮች እንደምናቀርብ። ለጓደኞቻቸው ነግሮ በዛውም እነሱ የማስታወቂያ ስራ እንዲሰሩልን ማድረግ በጣም ትልቅ አጀንዳችን አድርገን ነው የያዝነው። እና ብዙ ጊዜ እዛ ድንበኞች ላይ የሚቀበሉ ያሉት ሰዎችንም በጣም ጥሩ አንደበት ያላቸው ከሰዎች ጋር በጣም በጣም በጥሩ መንገድ በአጭር መንገድ ከሰዎች ጥሩ በሚባል ግንኙነት ፈጥሮ። ጥሩ ቤተሰባዊነትን የሚፈጥሩ አይነት ሰዎችን ሆን ብለን ነው ያስቀመጥናቸው። እንዲሁም ብዙ ጊዜ እኔም በተለያዩ ስራዎች የማውቃቸው ነበር እና በዛ በጣም የተካኑ ሰዎችን ነው መርጬ ያስገባው ማለት ነው። ይሄን በጣም የራሴ ሆነ በጣም ሽያጫችን የራሱ የሆነ ትልቅ ድርሻ አለው ጥሩ የሚባል ግንኙነት እንዲኖረን ከሰራወቻችን ጋር። ጥሩ የሚባል ቦታ ላይ እንድንቀጥል የቤተሰባዊነት ስሜት ተሰምቷቸው ሁሌም እየመጡኝ እኛን እንዲያረጋግጡን ምን ምን አዲስ ነገር እንዳለ። ሁሌም እየመጡ ከእኛ ጋር እንዲገዙ በተለይ መንገዶችንም ሽያጫችንን የምናሳድግበት እና እኛም የምንጠቀምበት መንንገዶችን ነው። ያመቻቸን ማለት ነው እና ሽያጫችን በየትኛው ስራ ላይ ያሉ ሰው ሽያጭን በደንብ ግቦች ሊኖራው ይገባል። ምክንያቱም ስራው እኮ ካሁኑ ወር የቀጣይን ወር በደንብ የተሻለ ለመስራት ስታቅድ ነው በደንብ ጠንክረህ የምትሰራው። ሁሌም ከአመት አመት የተሻለ ሽያጭ እንዲኖርህ የተሻለ ገቢ እንዲኖረው ሁሉም ስራዎችን ይፈልጋል እና ይሄንን ደግሞ የሽያጭ ግቦችን በጣም በብዙ መልኩን ራስህን እንድትገመግም ያደርጉሃል። አሁን ወሩን ከወረደብህ ለምንድነው የወረደብኝ ብለህ? ብዙ ችግሮችን የምታይበት እና ያንን ችግሮችን ለማስተካከል ብዙ ያን በተወሰነ መልኩ ብዙ ጊዜ ችግሮች ያጋጥማል ነገር ግን እነዛ ችግሮችን የማይፈትባቸው ብዙ ጊዜ በተያዩ ድርጅቶች እንዳየኋቸው ምን ይመስለኛል። እነዛ ችግሮችን አለማወቃቸው ነው። ብዙ ጊዜ ቶሎ የማይስተካከሉ በጣም ብዙ ጊዜዎች ላይ ወዳልተፈለገ ኪሳራ የሚያዳርጋቸው ያንን ችግሮችን የመረዳት እና ቶሎ እነዛ ችግሮችን ተረድቶ። መፍትሄ መስጠትን ይቸገራሉ። ስለዚህ መፍትሄ መፍትያቸውን በጣም ቀላል እያለ ነገር ግን እነዛ ችግሮችን በደንብ ቶሎ ተረድቶ የሚያያቸው ሰው ይጠፋል እኛ ላይ ደግሞ ይሄንን በደንብ ትኩረት አድርገን ነው መስራት የምንፈልገው። እኛ ስራዎችንም ችግሮቻችንም ከመጀመሪያው በደንብ ማወቅ አለብን። ሽያጫችን በጣም ሲወርድ በጣም ሲወጣም ለምንድነው ብለን ሁሉም ነገሮችንም ምክንያቶች ማስቀመጥ አለብኝ። ከዛ ጥሩ ነገር ሲሆን ወደ ቀጣይም በዛ ነገሮችንም ጨምረን በዛው ሌላ ስራ እንድንጨምርበት። ሲወርድ ሽያጫችንም ለምንድነው የወረደ ብለን ምክንያቶችን ማስቀመጥ የነዛ ምክንያቶችንም የነዛ የመውረድ ምክንያት የሆኑብን ነገሮችንም ሽያጭን እንዲወርድና ልክ እንደከሰርን አድርገን ነው የምናስበው። እና እንድናስተካክል ነገ የተሻልን ሆነን ብዙ ከስተመሮች ብዙ ደንበኞች እንዲመጡ እና በዛ ሽያጫችን የምናሳድግበትን መንገዶችን ያመቻችልናል ማለት ነው። ስለዚህ በዚህ መልኩ እኛ ነገ የተሻለ ቦታ ለመድረስ የራሱ የሆነ ትልቅ ድርሻ ይጫወትልናል። ስለዚህ በጣም ጥሩ የሚባል ቦታዎቹንም እንድንደርስ የራሱ የሆነ ትልቅ ድርሻ ይዞልና። ይሄም በጣም ሁሌም የሽያጭ ጉቦችን በጣም አሪፍ ነው። ከወር ወደ ወርም በጣም እንድታስተካክል ያደርጋል። ከአመት ወደ አመትም ወቅቱ ሁሉ በደንብ እንድትረዳው ያደርግሃል። እና የአምና የነበሩ በዚህ ወቅቶችም ሽያጮች እንዴት ናቸው? በምን አይነት መልኩ ነበር የወረዱብን በምን አይነት መልኩ ነበር የጨመሩብን እያልን ከአምና ካቻምና ሁላ እያወዳደርን ነበር ነው የምናያቸው ማለት ነው። እና የሽያጭ ጉቦች

እሳትን ማንደድ ትችላለህ? አዎ እሳትን ማንደድ እችላለሁኝ በቤቴ ውስጥ ብዙ ጊዜ። እንደዛ አይነት ሀላፊነቶችን ተሰጥቶኝ ነበር። እናታችን በስራ በምትሄድበትን ሰዓት። ብዙ ጊዜ ራሴ ነበር የተለያዩ ወጦችን የምሰራይት ላይ ነገሮችን የማደርገው እና። እሳትን ደግሞ ራሴን እያነደድኩኝ ነበር እሷንም የምጠብቃት ከስራ ስትመጣ ብዙ ጊዜ እኔ ወደ ትምህርት የምሄድበትን ሰዓትም ስለነበር። ከትምህርትም ቀድሜ ከእሷ ቀድሜ የምመጣበትን ሰአቶች ለነበሩ። እሷም ሰአቱን እንዳይረፍድባት እና በመጣችውን ሰዓት ቡናን ጠጥታ እንድትሄድ። ምሳዋን በደንብ በልታ እንድትሄድ እኔ ቀድሜ ነበር እሳትን አቀጣጥዬ። ቤቱን ወያውዬ። አሪፍ በሆነ ቤቱን አምሯት በጣም ደስ ብሏት መጥታ እረፍት እና ያቺን አጭር ሰዓቷን የእረፍት ጊዜዋን ተጠቅማ አሪፍ በሚባል ማለቁ። እረፍት ወስዳ ከእኛ ጋር ተዘግታ ተዝናንታ ደስ ብሏት። ወደ ስራ የምትመለስበትን አጋጣሚዎችንም ሁሌም ለመፍጠር ነበር የማቀጣጥለው እና። በጣም አቀጣጥላለሁኝ አንዳንዶችንም በጎረቤቶቻችንም እሳት ሲኖሯቸው ወደ እነሱ ሄጄ እሳት የማመጣበትም ጊዜ ነበር። ነገር ግን አብዛኛው ጊዜ ራሴን ነበር የማቀጣጥለው። ራሴ ነበር እሳቱን የማናውቀው እና ያን በጣም ሁሌም እንድትችል እና ከቀን ወደ ቀንም እሳትን የማለድ ችሎታዬን በጣም እያደገ የሄድኩበት። የመጀመሪያ አስታውሳለሁኝ የመጀመሪያ አካባቢዎች ላይ በጣም ያስቸግረኝ ነበር። ብዙ የሚባለውን ክርቢቶችን ይጨርስ ነበር። ብዙ ነገሮችን በጣም ያስቸግሩኝ ነበር ለማነድ እና። ከመጠን በላይ ሁላ ብዙ የምደክምበት አይነት ሰዓት ነበር። አንዳንዴ እንኳን ገና እየሞከርክ ያለ ሰዓቱ ደርሶባት። የምትመጣብኝ የምትገባበትን ሰዓት እሷን መጥታ የምታግዘኝ አይዞህ እያለች። እኔ ገና እዛ እየሞከርኩኝ ያለ የምትመጣበት አጋጣሚዎች ነበሩና። ያንን በጣም የሚገርመኝ አጋጣሚዎች ነበሩ። አንዳንዴም ከራሴ ጋር እልህ ውስጥ እገባለሁኝ ለምን አልቻልኩም እያልኩኝ። ከሌላ ከጎረቤቶቼ እንኳን መምጣት ማምጣት እየቻልኩኝ እና ሰአቱን እየደረሰ እያየሁት ለምን ራሴን አላቃጥለውም እያልኩኝ። ከቀነ ወደ ቀን ራሴንም በዛው ፉክክር ለውስጥ እያገባኝ እልህ ውስጥ እየገባኝ። ሳላንዲ የምትጠብቅባትን ሰዓት እሳቱን ገና ምንም ሳላቀጣጥለው። የምትደርስብኝ ሰአቶች ነበሩ። መጀመሪያ አካባቢ ከዛ በኋላ ግን በደንብ የቻልኩትን እኔ ሄድኩኝ። ሁሉም ነገሮችን በጣም በቀላሉ መንገዶችንም መስራት እችል ነበር ማቃጣጠል እችል ነበር እንዲሁ ብዙ ሴቶች ሁላ በጎረቤቶቻችን የሚገኙ እኔ ቀድሜ ስለማነድ ስለሚያቁም ቀደም ብሎ ወደ እኔ መጥቶ ከእኔ እሳትን ይወስዱ ነበር። የኔን ሰአቶችን እኮ እነሱ በፊት ሁሌም ስለመቀጣት እና እንደዛ ሁላ የሚጠብቁኝ ሁላ ይመስለኝ ነበር። እና ያንን ነገሮችን እያደረኩኝ እናቴንም በዚህ መልኩ አግዛት ነበር ማለት ነው። እና እሳት ማለት መጀመሪያ ትንሽ ሊከብድ ይችላል። ነገር ግን ከጊዜ በኋላ እያየሁ ስትሄድ በጣም የሚከብድ ነገር የለውም ሁሌም በጣም ቀላል ነው ምንም የተለየ ነገር የለውም። ልክ እንደ ሌሎች ነገሮችንም ሁሌም ከቀን ወደ ቀን እየሰራሁ ስትሄድ እየተሻሻለ የሚሄድ እና ከቀን ወደ ቀንም ጥሩ የሚባል ለውጥ የምናገኝበት። አይነት ስራ ሳይሆን ችሎታ ነው ብዬ ነው የማስበው። የሚናቅ ነገር የለም በዚች አለም ላይ ሁሉም ነገሮችንም እስካልቻልከው ድረስ የሆነ ነገሮችንም የሚከብድ ነገር አለው ወይም ሲስቶም አልገባም። ነገሮችንም አልተረዳንም ነው ማለት ነው ብዬ ነው የማስበው። እና ያንን ነገሮችንም በደንብ እስከምን በጣም ወሳኝ ነገርም ስለሆነ። እሳትን ማነድ መቻል በጣም ብዙ ነገሮችንም በተለይ አስቸጋሪ በሆኑ ሰአቶችንም በቀላሉ ማነድ የሚችል ሰው ቶሎ ጊዜውን ተጠቅሞ ወደ ስራው ነው የሚመለስበት እና ወደ ህይወቱን የሚመለስበትን ጊዜዎችን ያፈጥናል። የማንችል ሰዎች ደግሞ የሌሎች እርዳታ እየጠበቅን ምንም ነገር ሳንሰራ ምንም ነገር ሳንበላ። ምናልባት የሚሄድ እድላችን በጣም የሚሰርፋ አጋጣሚዎች ሊኖሩ። ሊመጡ ይችላሉኝ ብዬ አስባለሁኝ። እና ያንን ይመስላል ማለት ነው። ስለዚህ እሳትም ማነድ በጣም ልንችለው የሚገባ አብዛኛው ሰው ሊችለው የሚገባ አይነት ነገር ነው ብዬ ነው የማስበው። ምክንያቱም እሳትን በጣም አስፈላጊ ከሆነ በእያንዳንዱ እንቅስቃሴያችን በእሳትን ጋር የተያያዘ ነው እሳት በጣም ያስፈልጋል። በበርድ ሰዓት በጣም ያስፈልጋል። እንዲሁ በየለው ለምን እንበላቸው ምግቦች እንኳን የግድ እሳቶችን ያስፈልጋሉ እሳት በእሳት ሰርተን ነበር ብዙ ጊዜ። እኛ ሀገር ላይ በዛ የተሰሩ ምግቦችን ነው። የምንበላው ከተለያዩ በሽታዎች አንፃር የት ላይ ቦታዎች ላይ የማናውቃቸው ቦታዎች ላይ ሄድን እዛ ያገኘናቸው ምግብ ከምንበላ። መሳትን አቀጣጥልን በእሳት የተሰራናቸውን ብዙ ነገራችን ያሳ ስለሚያጠፋልን። ከተለያዩ ነገሮችንም ራሳችንን እንድንጠብቅ የራስ የሆነ ትልቅ እርምጃን ይጫወትና ለራስ የራሱ የሆነ ትልቅ ድርሻ ነው ያለው ማለት ነው። እና እሳትን ማንደድ በጣም እችላለሁኝ። ገና ሃይስኩል ተማሪ ዘጠነኛ አስረኛ እያለሁ ነው የቻልኩት የዛኔም ትልቅ ሀላፊነት ስለነበረኝ በቤታችን ውስጥ

በመስኮት ጎን መቀመጥ ትወዳለህ? አዎ በመስኮት ጎን በጣም መቀመጥ ይመቸኛል። በተለያዩ ትምህርት ቤትም ተማሪ እያለሁኝ ብዙ ጊዜ ወደ መስኮት ነበር የምሮጠው እና መስኮትን ከፍቼ ምክንያቱም የተለያዩ ሽታዎች ሊኖሩ ስለሚችሉ የሚያሙኝ ሽታዎችንም የማልወዳቸው ሽታዎችም ሊኖሩ ስለሚችሉ ከዛ ነገሮችን ለመራቅ እና መስኮትን ከፍቼ አዲስ የሆነ ንጹህ የሆነ አየሮችን ለማግኘት በጣም በመስኮት መቀመጥ በጣም ይመቸኝ ነበር። ብዙ ጊዜ እንዲሁ የክላስ ልጆቼ ያውቁ እና ይኔ ሁላ የተለየበት መቀመጫ የነበር ሁሌም በመስኮቱ ጎን እንደምወድ እና እንዲሁ አንዳንዱ እንኳን አስተማሪዎች ሁላ በዛ የሚያውቁኝ አስተማሪዎችም ነበሩ በጣም ሁሌም እወደው ነበር ማለት ነው በመስኮት መቀመጥ በጣም ይመቸኛል ንጹህ አየር አገኝበታለሁኝ ዝና ብዬ እንድማር ይረዳኝ ነበር። ዘና ብዬ ትኩረቴን ወደ መምህሩ እና መምህሩን ወደ ትምህርቱን አድርጌ ብቻ እንድማር የራሱ የሆነ ትልቅ ድርሻ ተጫውቶልኛል። እንዲሁ በመኪናውም ራሱ የተለያዩ ከቦታ ወደ ቦታ በተለያዩ መንገዶችንም ጉዞ ስወጣ መንገድ ላይም መኪና ላይም ከመግባቴ በፊት መጀመሪያ መስኮት ላይ ያሉ ወንበሮችን ነው የምቀመጠው። እንዲሁ ከሞላሁ ለራሱ በጣም ቸኩዬ ወደዛ መሄድ ፈልጌ ወይም የሚቀይረኝ ሰው እኔ መስኮት ነው የምፈልገው። እንደዚህ እንደዚህ አይነት ችግሮችን ያሉኝ ብዬ በተለይ መንገዶችንም ወደ መስኮት ያሉ ሰዎችንም እንዲቀይሩኝ በተለያዩ መንገዶችንም እጠይቃለሁኝ። እግዚአብሔር ይመስገን እስካሁንም እምቢ ብሎኝ የሚያውቅ ሰው የለም። ብዙ ጊዜም እኔ ቀድሜ ስለምገባ መስኮት ያለባቸውን ቦታዎችንም አጥቼ አላውቅም። ሁሌም መስኮት ያለባቸውን ቦታዎችን ነው የምቀመጠው እና በጣም ደስ ይለኝ ነበር በጣም ይመቸኝ ነበር መስኮት ላይ መቀመጥ። እንዲሁ በቤታችን ውስጥ ለራሱ የተለያዩ ስራዎችንም ስሰራ ቁጭ ብዬ ለመስራት እንዲሁ ብዙ ጊዜ መስኮቴን ከፍዬ ከፍቼ እና ወይም ወደ እዛ ጠጋ ብዬ ነበር ብዙ ጊዜ የምቀመጠው እና እንዲሁ ከብዙ ጓደኞቼ ጋር ስለዚህ ነገሮች እናወራለን ለምንድነው እንደዚህ በጣም የምትወደው ለምንድነው እንደዚህ የምታደርገው ብሎ በዛም ብዙ ጊዜ ጥያቄዎች ይጠይቁኛል። ነገር ግን እኔ በጣም ንጹህ አየር ማግኘት እንደምፈልግ እና በጣም እንደሚያስደስተኝ የተለያዩ ነገሮችንም እኔን ለሚረብሹ የተለያዩ ሽታዎችም ሊኖሩ ስለሚችሉ በክላስ ውስጥ ወይም እኔ ባለሁበትን መኪና በቤቴ ውስጥ እኔ እንዳያመኝ በሚል ለመከላከል ነው እያልኩኝ ቀለል አድርጌ ላስረዳቸው እሞክራለሁኝ። እና ብዙ ጓደኞቼም እንደዛ አይነት የሚወዱ ነገሮች አሉ ነገር ግን አብዛኞቹ እኔ የሚቀርቡኝ ጓደኞቼ በዚህ መልኩ ብዙ ያን ያህል ስሜት ያላቸው የሉም ምንም ኬር አይሰጡትም ባገኙት ቦታ ነው የሚያገኙት ማለት ነው። እና በጣም ደስ ይለኛል ይሄ ነገርም በጣም እወደዋለሁኝ። በጣም ይመቸኛል በመስኮት ላይ መቀመጥ ማለት ነው እና በመስኮት ጎን መቀመጥ በጣም እወዳለሁኝ በጣም ተመችቶኝ ነው። ሙሉ ትኩረቴን አድርጌ ወደመጣሁበትን ስራ ወደመጣሁበትን ስራም ብቻም ሳይሆን ሙሉ ትኩረቴም አድርጌ ደምሬ የተለያዩ ጉዞዎች ላይም ስሆን ሙሉ ትኩረቴን አድርጌ በሚሄድበትን ቦታ መጽሐፍም እያነበብኩ ከሆንኩኝ ከሆንኩኝም ወደ መጽሐፉን ያነበብኩኝ በደንብ ተመስጬ ከራሴ ጋር የምሆንበትን ቦታ ነው። ሌላ ቦታ ላይ አስታውሳለሁኝ የሆነ ጊዜ በጣም ችግሮኝ በጣም ቸኩዬ ነገር ግን በመኪናው በዛ መሄድ ስለነበረብኝ በዛ ቦታ ያጣሁበትን ጊዜ ነበር እና የዛች ቀን የተጓዝኳትን ጉዞ በጣም በጣም ነበር ያመመኝ በጣም በጣም ነበር ያቅለሸለሸኝ ምክንያቱም በጣም ብዙ ሽቶዎቹን ነበሩ የሰው ጠረኖችን በጣም ያስጠላል እና በጣም ራሴን አመመኝ ጊዜ ነበር እና ከዛ በኋላ ያቺ ቦታዎች ሁላ ሳያት በጣም ታስጠላኛለች የሆነ የገደለች መስሎ ነበር የተሰማኝ እና በጣም ነበር ያመመኝ። ያንን ከእነዚህ ነገሮች ለመራቅ ነው በመስኮት ጎን መቀመጥ የምወደው መስኮት ያለበትን ቦታ ሁሌም በየትኛውም መንገዶች በሚሄድበትን ቦታ እንዲሁ አሁን አሁን በሬስቶራንቶች ለራሱ በተለያዩ ነገሮችንም ስሄድ ለተወሰነ ደቂቃዎች እንኳን ቁጭ የምለበትን ቦታ ላይ ሞስኮት ያለበትን ቦታ ከምንም ነገር ምርጫዬ አድርጌ ነው የሚሄደው እና በጣም ያስደስተኛል። መስኮት ያለባቸውን ቦታዎች በጣም ይመቹኛል በጣም በተለይ መንገዶችንም ደስተኛ ሆኜ እንድሰራባቸው እንዲሁ ከሌሎች ሰዎች ጋር ለማውራት ስትሄዱን ደስተኛ ሆኜ እና በሙሉ ልቤ ሆኜ እንዳወራ የራሱን የሆነ ትልቅ ግፊት ያደርግልኛል በጣም ትልቅ ድርሻ ይጫወትልኛል ማለት ነው። እና በመስኮት ጎን መቀመጥ ማለት በጣም ልዩ ነገር ነው። ለኔ ሙሉ ቀልቤን ወደ እዛ እንድሆን ወደ ስራው እንደሆን ወደ ሄድኩበትን ቦታ እንድሆን የራሱ የሆነ ትልቅ ድርሻ ይጫወትልኛል ማለት ነው። እና በመስኮት ጎን መቀመጥ በጣም እወዳለሁኝ በጣም ይመቸኛል በጣም እስማመኛል በጣም የምወደው አይነት ቦታ ነው በጣም ያስደስተኛል ማለት ነው። ስለዚህ በመስኮት ጎን መቀመጥ ሁሌም ምርጫዬ ነው። የተለያዩ ነገሮችን ቦታ ላይ መቀመጥ በጣም ያስጠላኛል። እንዲሁ ራሴን ማጣበት ቦታ

በየትኛው ቀን ወደ ገበያ ትሄዳለህ? እኔ ብዙ ጊዜ ወደ ገበያ የምሄድባቸውን ቀናቶች አብዛኞቹ ጊዜ የታወቁ ናቸው ከስራዬ ጋር አንፃር እያየሁኝ ነው የሚሄደው እና ብዙ ጊዜ ከስራዬ እረፍት በመሆኑባቸው ሰአቶችንም ቅዳሜና እሁድ ነው የምሄደው አንዳንዴም እንዲሁ በተለያዩ መንገዶችንም እሮብም የተለያዩ ከእረፍት ብዙ ጊዜ ነፃ የምንሆንበትን ብዙ ጫና የማይበዛብን በጣም ብዙ ጊዜ እረፍት የማይበዛብን ሰአቶችም ስለሆኑ በእነዛ ቀናቶችን እሄዳለሁኝ ነገር ግን አብዛኛው ጊዜ የሚሄድባቸውን ቅዳሜና እሁድ ነው አብዛኛው ጊዜ ገበያ የማደርገው እንዲህ የሚሄድባቸው ገበያዎቹ ሁላ አብዛኞቹ ቦታዎችንም ተከፍቶ ይጠብቁኛል ምክንያቱም አብዛኛው ደንበኞቻቸው እንዲሁ የተለያዩ ስራ ላይ የሚሉ ሰዎችም ስለሆኑ ብዙ ጊዜ ደግሞ እነዛ ሰራተኞች ቅዳሜና እሁድ ልክ እንደ እኔ ብዙ ሰዓት እረፍት ያላቸው እነዛ ቀናቶችም ስለሆኑ በእነዛ ቀናቶች አብዛኞቹ በጣም የደከማቸው ለራሱ እሁድ እንኳን ወደ ስራ የሚገቡበትን አጋጣሚ የሚቻሉ ምክንያቱም ደግሞ እንጃቸውም የዛኔ እረፍታቸው ስለሆነ የዛኔ ይመጡናል ብሎ ስለሚያስቡ ማለት ነው እና ቅዳሜን እና እሁድ ብዙ ጊዜ ወደ ገበያው እሄዳለሁኝ ያንን በጣም ያስረዘኛል የምፈልጋቸውን ነገሮችንም አብዛኛው ጊዜ ቅዳሜና እሁድ ስሄድ ነው የማገኘው በመሃል አንዳንዴ የመሄድ አጋጣሚዎች ያጋጥሙኛል እና ብዙ ጊዜ አጥቼ የምመለስበትን ነው የሚበዙና ለቅዳሜና እሁድ አብዛኞቹ ንግድ ላይ ያሉ ሰዎችም ለራሱ በደንብ የሚዘጋጁበት እና ብዙ ሰውን ይመጣብናል ብለው ብዙ ጊዜ አዳዲስ ነገሮችን የሚያስገቡበትን ሰዓት ይመስለኛል ብዙ ጊዜም እየገባ ነው የማየው ቅዳሜም አርብ ማታም ስሄድ አዳዲስ ነገሮችንም ሲገቡ ነው የማየው እና ለዛም ነገሮችንም ቶሎ የምፈልጋቸውን ነገሮችን ለመመረጥ እና ብዙ ሰውን ሳይመርጣቸው በፊት ቀድሜ ለመድረስ ቅዳሜ ጠዋት የሚሄድበት አጋጣሚዎች አሉ እሁድም ከሰአት ሄጄ በደንብ ረጋ ብዬ የተወሰኑ ቤተሰቦዬም ይዤ አንዳንድ ነገሮችን ለቤተሰቦቼ መግዛት ስፈልግ ለልጄ መግዛት ስፈልግ እሁድን ከሰአት ነው ይዣት የሚሄደው ደስ ብሏት እሷም የፈለገችውን መርጣ እንድትገዛ የራሴን ነጻነቴን ሰጥቻት የፈለገችውን ምርጥ እኔ ብር መክፈል ብቻ ይሆናል የኔን ስራ ማለት ነው ሚስቴም እንደዚሁ ይዣት እሄዳለሁኝ እሁድ እሁድ እሷም ብዙ ጊዜ እረፍት ስለሆነች እሷንም ይዣት ሄጄ የምፈልገውን ነገር መርጣ እንድትገዛና የሚያስፈልጋትን ነገሮችንም እንድትገዛ እኔ የተወሰኑ ነገሮችንም ጥሩ ስራ ስሰራ ለየት ባለው መልኩ ብሩን እሰጣቸዋለሁ በጣም ያስደስታቸዋል እንዲህ ወደ ቤትም ሁላችንም መጥተን አዳዲስ ልብሳችንም ለብሰን ፎቶ ላይ የምንነሳበትን ሰአቶች አሉ ማለት ነው እና እናታችንም ከሚስቴ ጋር በጣም ስለሚግባቡ አብሮ እንዲሄዱና ለእናቴም የሆነ ነገሮችን መግዛት ስትፈልግ ከሚስቴ ጎን ሆና እሷን እንድትገዛላት በተለይ መንገዶችንም አግዛታለሁኝ እንድታግዛት በተለይ መንገዶችም አብሮ እንዲሄዱ አደርጋቸዋለሁ እኔን ሁሉም ነገርም እንደምሸፍንላቸው ነው ነገሮች ማለት ነው እና ብዙ ጊዜ በእነዚህ ቀናቶች እናብረን ሁላ የምንሄድባቸውን አጋጣሚዎች አሉ በእንደዚህ ቀናቶች ናቸው በቅዳሜ እና እሁድ አብዛኛው ጊዜም ሁላችንም ሰብሰብ ብለን የምንባል አይቻልም የተለየ ነገሮችን ነው አዳዲስ ነገሮችን ለማየት ካልሆነበት ስቀር ቅዳሜ የምንሄደው ረጋ ብለን የምንፈልጋቸው ነገሮች ብዙ ጊዜ ገበያ ላይ የማናጣቸው ነገሮች እንደፈለግናቸው ልንገዛቸው የምንላቸው ነገሮችን ለመግዛት እሁድ ከሰአት ነው የምንሄደው እሁዱን ከሰአት በዛው ወደ ገበያው ወጥተን በዛውም ውጭ እራት በልተን ተዝናንተን ለራሳችንም በአዲስ ልብሶችንም አዲስ ነገሮችንም ገዝተን በዛው ውጭ ላይ እራታችንን በልተን ተደስተን የምንመጣበትን ሰአቶች ናቸው ማለት ነው እንደዚህ እቅዳሜና እሁድ ማለት ነው በእነዚህ በጣም የሚያስደስቱ ጊዜያዎችን ከማሳለፍባቸው ቀናቶች ውስጥ ናቸው ብዙ ጊዜም ከሌላዎች ስራዎችንም ጫና ነፃ ሆኜ ከቤተሰቦቼ ጋር ከልጄ ጋር ጥሩ ጊዜ የማሳልፍበትን ጊዜም ስለሆነ በጣም የተለየ አይነት ስሜት ነው ያለኝ ማለት ነው ለቅዳሜ እናሁን በጣም በዚህም በጣም ያስደስተኛል ሁሌም በእነዚህ ቀናቶች ነው ራሴን ለማዝናናት ራሴን አዳዲስ ነገሮችን ስገዛ ደግሞ በዛ አእምሮየን የማረካው እና ደስ ብሎኝ እንድውል ለነገው አዳዲስ ነገሮችን ስገዛ በእነሱን ተጠቅሜ ወደ ስራ ቦታ ስሄድ ለራሱ በጣም የበላይነት ይሰማኛል ደስ ይለኛል በስራዬም ጥሩ የሚባል ስራዎች እንዲሰራ የራሴ የሆነ ፐርሰንት ይይዝልኛል የራሱን የሆነ ትልቅ ድርሻ ይይዝልኛል ነገ ወደ ስራዬ ገብቼ ጥሩ ስራዬ መስራት ከሰራተኞቼ ጋር ጥሩ ግንኙነት እንዲኖረኝ ከአሰሪዎቼ ጋር ጥሩ ግንኙነት እንዲኖረኝ ከባልዶሮቼ ጋር ጥሩ ግንኙነት እንዲኖረኝ የራሱን የሆነ ትልቅ ድርሻ አለው ማለት ነው እና በጣም ያስደስተኛል በተለይ እሁድ የአዳዲስ ነገሮችን የምገዛበት እና ለራሴ ትኩረት የምሰጥበትን ቀን ነው ሁሌም ራሴን የምንከባክብበት ቀን ነው ቤተሰቦቼን የምንከባክብበት ቀን ነው ማለት ነው እና ወደ ገበያ የምሄድባቸውን ቀናቶችም ቅዳሜና ሆድ ነው አብዛኛው ጊዜ የምሄደው ነገር ግን በመሃል አንዳንድ ነገሮችም ሲያስፈልጉ ግን በመሃል የምንሄድባቸው ነገሮች አሉ ማለት ነው

ጨው ብዙ ትወዳለህ? ጨው በጣም ከማልወዳቸው ነገሮች እና እንዲሁ በትንሽ ነገር እንኳን ልቀምሳቸው በጣም ከሚያስጠሉኝ በምግብ ላይ በእኛ አካባቢ እንደ ዋነኛ ነገሮችን ከሚገቡ የጨው የምግብን በጣም መጣፈጫ ተብሎ ከሚጠሩ ወሳኝ ነገሮችን ጨውነው ነገር ግን እኔ በጣም ነው የሚያስጠላኝ እንዲሁ ከመጠን በላይ ትንሽዬ ነገር ከገባችበት ለራሱ እንዲሁ ትቼው የሚሄደው በጣም ቢርበኝ ለራሱ ምግቡን የማልበላበት ጊዜ ነው ያለኝ ማለት ነው። እና እንዲሁ አስታውሳለሁኝ። በለፈው ቤተሰብ ላይ ምክንያቶችንም ሁላችንም ቤት ሰዎችን ወደ ገጠር ሄደን ነበር። እና ገጠር ላይም ትንሽ በጣም የእግር ጉዞ ስለነበረው ወደ ዘመዶታችን ወደ አጎቴ ቤት እየሄድን ነበር። እና ወደ አጎቴ ቤትም ከተወሰነ የእግር ጉዞ በኋላ ነበር ሁላችንም ወደዛ የደረስን እና ከዛ ያኮት ያጎቴልጅ አለች አንድ ወጥ ሰርታ በጣም ብዙ ወጥ ብዙ ጮህ ነበር ያደረገችው እዛ ወጥ ላይ እና በጣም ርቦናል። እንግዲህ መንገድ ላይ እየሄድን ራሱ በጣም ርቦኛል እያልኳቸው ነበር አይዞህ ደርሰናል የተባልኩኝ ነበር። እና ከቤትም ምግብ ሳልበላ ነበር የወጣሁት። ከዛ በኋላ ልጅቷም ወጥ ሰርታ ስታቀርብልን እንዳለ ጨው ነው በቃ በጣም በብዛት ጨው ገብቶበታል ምግቡ እና ትንሽ እንደቀመስኩኝ እኔ አንድ ጉርሻን ከጎረስኩኝ በኋላ ነበር ያቆምኩት። እንዲሁ በቤተሰቦቼ በሰዎቼ እናቴ አባቴ ብላ እያሉኝ እየ ጨቀጨቁኝ ነበር ምክንያቱም በጣም ርቦኛል ስላቸው ነበር እና እነሱ እንደምንም ብሎ በልቶታል። እኔ ግን በፍጹም ይቺን ምግብ አልበላትም ይቺ ነገር አልበላትም በቃ ያመኛል ብዬ ያቆምኩበትን ሰዓት አስታውሳለሁኝ እና ጨው በጣም ያመኛል በጣም ያስጠላኛል እንዲሁ በተለያዩ ባለሙያዎች የህክምና ባለሙያዎች። የውስጥ ህክምና ባለሙያዎችን ብዙ ነገር ጊዜም ሲነገር እሰማለሁኝ እጨው በጣም ለተለያዩ በሽታዎችንም ለተለይ በጣም ብዙ ትላልቅ የሚባሉ እና በጣም ከባድ የሚባሉ በሽታዎችንም ይሄ እንደሆነ ሲናገር ሰምቻለሁኝ። ያም ብቻም ሳይሆን ምን እኔ ከልጅነቴ በጣም ያስጠላኝ ነበር ጨው የበዛበትን ምግቦችንም መብላት በጣም ይደብረኛል በጣም ያስጠላኛል። እንዲሁ በጣም ከሚያስጠሉኝ ነገሮችን ሁላ የምቆጥረው እና ትንሽ ነገሮችን ከመጠን በላይ ጨው ሲበዛበት ምግቦችንም ትቼውየምሄደው እና በጣም ራቤን ሁላ የምመርጠበት አይነት ጊዜ አጋጥሞኛል ማለት ነው። እና እንዲህ አሁን ራሱ በቤታችንም አብዛኞቹ ጨው ይጠቀማሉ እኔ ደግሞ በጣም እንደማልወድና ምንም ነገሮችን መጠቀም እንደማልወድ በደንብ ያውቃሉ። ስለዚህ ብዙ ጊዜ የሚሰሩትንም መጀመሪያ እኔ ወይም ከምሳው ምሳ ከበላሁኝ እራትም ከሆነ እራት ከበላሁኝ በኋላ ነው ውጪው የሚያስገቡበት ካልሆነ ደግሞ በተለያዩ ድስቶችን ነው የሚሰሩ ማለት ነው። እኔ ብቻው ከሰራ በኋላ ጨዋታ የገባበት ወደ ራሴንም እራቴን ብላበትን ወደዛ የሚለዩንኝ አጋጣሚ ያንን ሁሌም የኔን ፀባይንም ስለተረዱት ነው ማለት ነው። እና በጣም ያስጠላኛል እንዲሁ አባታችንን በጣም ይገርመኛል በጣም እኛ ጨው በዝቶበታል ብለን ልንተወው ያልነው የምግብ ጊዜ ጨው አንሶታል ጨው ጨምሩበት የሚልበትን አጋጣሚዎች አሉ። እና የሰው ልጆችን ምን ያህል ልዩነት እንዳለን ስሜታችን ምን ያህል እንደሚለያየው ሁላ በዛው የተረዳሁበትን አጋጣሚዎች አሉ ማለት ነው። እና አባታችን በጣም ጨው ይወዳል። እናታችንም ትጠቀማለች ጨውህ ነገር ግን አሁን አሁን እሷ የተለያዩ በሽታዎችም ስላላት ጨው ልትጠቀምባቸው የማይገቡ በሽታዎችን ስላላት በተለያዩ የህክምና ባለሙያዎችም በተለያዩ ዶክተሮችንም ስለተነገራት እኛም እሷ እንኳን ትንሽ ነገር ፍላጎት ቢኖራትም እጨውን ከድሮ ትወድ ስለነበር አሁንም ቶሎ ያንን ነገር ለማቆም በጣም ቢከብዳትም ነገር ግን አንዳንዴ ለመጠቀም ትሞክራለች እኛንም በተለያዩ መንገዶችንም የራሷን ልክ ከመጠን በላይም ሳናበዛ ነገር ግን ትንሽ ስሜቱን እንዲሰጣትና ምግቡን ደግሞ በዛው እንዳትተው ምግብ እንድትበላ እያልን በተወሰነ መልኮች የምትሰጥባትን አጋጣሚዎች አሉ ማለት ነው። እና ጨው በአጠቃላይ ሲታይ በጣም ለጤናም በጣም ዋናኛ አስቸጋሪና የብዙ ህመሞችን የብዙ ህንዶችንም ህመሞችንም መንስኤ የሆነ ብዙ ህመሞችንም በሱ ምክንያት የሚባበሱበትን አጋጣሚዎች የሚፈጥርና በጣም አላስፈላጊ ነገር ነው ብዬ ነው የማምነው። ስለዚህ እኔ ብዙ ጊዜ ሙሉ በሙሉ እንኳን እሳ ልጠቀም የምንበላባቸውን ጊዜያቸውን ያሉ ብቻዬን በመሆኑበት ሰዓት ጨው ገባበት አልገባበት ብዙም ትኩረት አድርጌ የማላይበት እና ራሴንም ምንም ትኩረት አድርጌ ሳላየው የምመገበትን ጉዞያቶች ነው የሚበዙ ማለት ነው። ነገር ግን ይሄ ቤት እንድንሰራ በተወሰነ መልኩ በጣም ሳላበዛም የሚጨምር ሰው ራሱን ይጨምራል ጨው እያልኩኝ ትንሽ ነገሮችን ነውየማስገባለት ከዛ መጨመር የሚፈልግ ሰው በራሱን ቦታዎችንም እየሄደ ይጨምራል ማለት ነው። እናጨው

ስንት ብርድ ልብስ ትጠቀማለህ? እኔ ብዙ ጊዜ ብርድን በጣም ከሚወዱ ሰዎች ውስጥ ነኝ። በጣም እወዳለሁኝ ሙቀት ነው በደንብ የምጠላው። በጣም የሚያስጠላኝ ስለዚህ ብርድም ስለሞል ብዙ ጊዜ የማካብለው አይነት ብርድም የለም። እና አንድ በርድ ልብስ ነው የምለብሰው ብዙ ጊዜ ክረምት በሚሆን በስንት ሰዓት በጣም ከመጠን በላይ ከለመድነው በጣም በላይ ብርዱን ስለሚበረታ የዛኔ አንድ ብር ልብስ ነው የምጠቀመው ከዛ በላይ ተጠቅሜ አላውቅም። በዙ ጓደኞች እንዲሁ የዛሬ በጣም ብርድ ከባድ ነበር። ሁለት ብርድ ልብስ ነው የተጠቀምኩት። እንዲሁ እንደዛ ተጠቅሜያለሁኝ እንደዛ እንደዛ አድርጌም ነበር በውስጥም እንዲሁ ሱሪዎች አድርጌ ነበር ምናምን እያሉ በደንብ የሚያካብዱበትን ብዙ ጓደኞቼን አውቃለሁኝ። እሰማለሁኝ ነገር ግን እኔ ከአንድ ብርድ ልብስ በላይ ተጠቅሜ አላውቅም። ሁሌም በጣም ከበድ በሚባልባቸውን ሰዓት ለራሱ ብርዶችንም ከአንድ በላይ ተጠቅሜ አላውቅም። በጣም ከዛ በላይ አስፈላጊ መስሎ አይሰማኝም። ያን ያህልም ከዛ በላይ የሚያስፈልግበትን ሁኔታዎችን ማጋጥሞኝ አያውቅም። ያን ያህል ከዛ በላይ እንድጠቀም ሁላ ምክንያት የሚሆነኝ ብርድም ሁላ አግኝቼ አላውቅም ማለት አይደለም። ያ እነዛ በአንድ ቀን የሚኖረውን የአየር ሁኔታዎች ነው። ብዙ ጓደኞቼ በጣም ብዙ ብርድ ልብሶችን ተጠቀምን እያሉ እንትናን የሚያደርጉብኝ ልክ እንደ ትልቅ መረጃ የሚነግሩኝ እና እኔ አንድ ተጠቀምኩና ምንም እንዳልመሰረኝ ነው የምነግራቸው ብዙ ጊዜ እነሱንም ያውቃሉ በርድ በጣም እንደምወድ። ብዙ ጊዜ እንዲሁ በተለያዩ በጣም ብርድ በምሆንባቸውን ሰዓት ለራሱ የተለያየ እንቅስቃሴውን ስለማደርግ ስፖርትም ስለምሰራ በብርዱ የምጎዳበትን ብዙ አይነት ችግሮችን አጋጠመውኝ አያውቅም ማለት ነው። እና አብዛኛው ጊዜ ሁሌም ማለት የሚባል መልኩ ትንሽ ብርድን ሲጨምር አንድ ብርድ ልብስ ነው የምለብሰው። አንዳንዴም እንዲሁ በባዶ የምተኛበትን አጋጣሚ አሉ ምንም ብርድ ልብስ የማልጠቀምባቸውን አጋጣሚዎች አሉ ማለት ነው። እና ከአንድ ብር ልብስም በላይ ግን ተጠቅሜ አላውቅም ከዛ በላይ አስፈላጊ ሆኖብኝ አያውቅም። በዛም በጣም ደስተኛ ነኝ እንዲሁ ከዛ በላይ እንኳን ሞከረው አላውቅም ነገር ግን ብሞክረው በጣም እንደምጨንቀኝ እና ራሴንም በደንብ እንደሚያስጠላኝ ለትንሽ ደቂቃ አሁን እንኳን መተኛት እንደማልችል አውቃለሁኝ ማለት ነው። ምክንያቱም አንዱ ብር ልብስ ለራሱ በጣም ነው የሚከብደኝ በጣም ያስጠላኛል እንዲሁ አፍንጫ ሁላ የተዘጋ እስከሚመስለኝ ድረስ መተንፈስ ሁላ የሚያቅተኝ አይነት ሰአቶች አሉ። እና ብዙ ጊዜም እኔ ብርድ ልብስን ሳልጠቀም እንዲሁ የትንኝ መረብን እሱን ከዘረጋሁ በኋላ ዝም ብዬ በባዶዬን ሁላ ምተኛበት ሰዓት ነው የሚበዛ ማለት ነው። እና ምንም የብርድ ልብሶችን ሳልጠቀም የምተኛባቸውን ጊዜያቶችው ይበዛሉ ብዙ ጊዜ ማለት ነው። በዚህም በጣም ደስ ይለኛል ሙሉ አየር እንዲገባልኝ በጣም እፈልጋለሁኝ በጣም ደስተኛ ነኝ። ብዙ ጊዜም ነገር እንደናንዳንዴ ጉንፋ ምናምን ሲያስቸግረኝ እንዲህ በጣም ግንፋንም ሙቀስም ስለሚፈልግ እና ትንሽ ብርድም ትንሽ ንፋስን እንደገና ስስብለት የበለጠ ስለሚበስብን የበለጠ ስለሚባብሰው ለበሽታውንም ለዛ ለመከላከል ብዬ የተወሰኑ ብርድ ልብሶችን አንዳንድ ብርድ ልብሶችንም ብርድ ልብሶችንም የምትጠቀምባቸው አጋጣሚዎች አሉ። እንጂ በደንብ ትኩረት አድርጌ ሁላ የምለብሰውን አይነት ብርድ ልብስ ብዙ ጊዜ አጋጥሞኝ አያውቅም ማለት ነው። እና ሙቀትም ሲሆንም በጣም ስለሚያስጠላኝ ትንሽ ነገር ሙቀት ካለችም ጭራሽ ብርድ ልብስ የማልጠቀምበትን አጋጣሚዎች ነው ያሉት ዝም ብዬ የትንኝ መረቡን ብቻ ከዘረጋሁ በኋላ እዛ ብቻዬን እንዲሁ የምተኛበትን ልብስ አድርጌ የራት ልብስን የሚባለው በተለምዶ ያንን ልብስ ለብሼ እንዲሁ ፍራሼ ላይ የምሆንበትን አጋጣሚዎች ነው የሚኖረው ማለት ነው። ምክንያቱም ትንንሽ ብቻ ነው በጣም የሚያስጠሉኝ እንጂ ብርድ ብዙ ጊዜ ገርቶኝ አያውቅም። በጣም ስለምወድ ከልጅነቴ ጀምሬን በጣም ብርድ እወድ እወድ ነበር። ያሳደግኩትን ነገርም ነው ብዙ ጊዜ ሌሊትም አስራ አንድ ሰዓት ተነስቼ ወደ ውጭ ወጣ ስለነበረው ስፖርትም ስትሰራ ስለነበር ያንን ከዛ የመጣ መስለኛል። ብርዱ ብዙ ጊዜም ከትምህርት ቀረች በሆንንበት ስንት ሰዓት በከረምት ላይ ነበር ስፖርት የምንሰራው እና የዛኔ ደግሞ በጣም ሀይለኛ የሚባል ብርድ የሚታይበት እና በዚህ ጊዜ ዝናብ የሚበዛበት የኛ ሀገርም በጣም ሀይለኛ ብርድ የሚታይበት አይነት የአየር ሁኔታው በጣም ሀይለኛ ብርድ የሚሆንበትን ወቅት። ብርድ ልብስን በጣም አንድ እና አንድ ብቻ ነው የምጠቀመው እንዲሁ አንዳንዴ በጣም ሲበዛ የማልጠቀምበትን አጋጣሚዎች አሉ ማለት ነው። እንደ አንድ ጓደኞቼ እንደሚሉኝ ሁለት ተጠቀምኩኝ እንደዚህ ተጠቀምኩኝ እንደሚሉኝ እንደዛ መኩሬው እንኳን አላውቅም እነሱንም ለራሱ እንዴት እንደሚጠቀሙ ሳላይ ሁላ አላምንም የምሉባቸውን አጋጣሚዎች አሉ ማለት ነው። ነገር ግን አንዳንዴ በጣም ብርዱ በጣም ሀይለኛ በሚሆን እኔ አንድ በምጠቀምበትን ሰዓት እነሱ ሁለት እንደሚጠቀሙ ያረጋገጥክበትን ሰዓት አለው እና ያየሁበትን አጋጣሚዎች አሉ ማለት ነው። እና ብርድ ልብስ አንድ ነው የምትጠቀመው በቂ ነው ምንም ከዛ በላይ አስፈልጎኝ አያውቅም። ስለዚህ ብርድ

ጥራት ያለው ስራ ማቅረብ ትችላለህ? አዎ ጥራት ያለው ስራ ማቅረብን በደንብ እችላለሁኝ ብዬ አስባለሁኝ ይሄም በተለያዩ የስራ ብዙ አመታቶችን ሳሳልፍ ያሳደግኩት ከራሴም ያሳደግኩት አይነት ፀባይ ነው አሰራሬ ነው ብዬ አስባለሁኝ በብዙ ከእኔ በላይ በጣም በብዙ መንገዶችም ሲሰሩ የነበሩ ሰዎችም ከእነሱም በብዙ መንገዶችንም ብዙ ነገሮችን ተምሬያለሁኝ በጥራት ያለው ስራን ስናቀርብ ምን ያህል ተጠቃሚ እንደሆንን በብዙ መንገዶችም ከብዙ ሰዎች ጋር የተማርኩበት አጋጣሚዎች ነው ያለህ ማለት ነው። ምክንያቱም አንዳንድ ሰዎችንም ጥራቱን በደንብ ሳይጨነቁ ፍጥነትን ብቻ ቶሎ ቶሎ ስራ ሰርቶን ለማስረከብ ይሞክሩና ከዛ በኋላ ከትላልቅ ደንቦኞቻቸውን ሲጣሉ አያለሁኝ እንዲሁ አዳዲስ ደንበኞ ቻቸውን ሲኖሩ እኔ እንደዚህ ስለሆንክ እኔ እያሉ በጣም ወደ ብዙ ጊዜ ወደ ፀብን ሲገባ ያለውኝ እና እኔም ይሄንን ነገሮችን በደንብ መስራት ስላለብኝ እና ያንን የማገኛቸውን ደንበኞቼ ቋሚ የሆኑ ደንበኞቼ ሁሌም ለአንዴ ብቻም ሳይሆን ጥራት ያለውን ነገር ይዞ እንዲሄዱ ቋሚ የሆኑ ደንበኞች እንዲሆንኝ የራሴ የሆነ ትልቅ የስራን መስራት አለብኝ ብዬ ስለማምን ጥራትን በተግባር የሚል አይነት አባባል አለ። እኛ አካባቢ ያለ አንድ ትልቅ ድርጅት እና እንደዛ የሚል መርህ ቀላል አለው እና እኔም በጣም ነው የምጠቀምበት ስለዚህ አንድን ሰው እንግዳ ይሁን የትኛው ነው ለአንድ ጊዜ እንኳን ብቻ እንደሚገዛኝ ካወቅክ ለራሱ በደንብ ጥራት የሌለው ነገሮችን መስጨት አይመቸኝም ስለዚህ ጥራት ያለውን ስራ መስራት ነው የሚመቸኝ። ምክንያቱም እነዛ ሰዎችንም የታገኛቸው አንድ ሰው የታገኘዋለሁ አይባልም አንድ ነገርን ሲገዛህ እንደገና ተሞልሶ እንዲመጣ ማድረግ አለብን ብዬ ነው የማምነው እኔ እንደማውቀው የንግድ ስራ እኔ እንደማውቀው የቢዝነስ አስታስብ እንዳነበብኳቸውም ከብዙ መጽሐፎችንም በጣም ከሚጠቅሙኝ አባባሎች ውስጥ እነዚህም አንድ ሰው ዛሬም ብቻ ቢመጣ ለራሱ ከማንም በላይ ደንበኞቻችን እኩል ማየት አለብን ለማንም በጣም ቋሚ የሚባለው በጣም ትላልቅ የሚባሉ ደንበኞቻችንም ለእነሱ የምንሰጣቸውን ክብር ለእሱ ለእሱ መሰጠት አለብን ለእነሱ የምንሰጣቸው አገልግሎት ለእሱም መስጠት አለብኝ ብዬ ስለማምን። ብዙ ጊዜ ጥራት ያለውን ስራ ማቅረብ ነው የሚመቸኝ በጥራት ከዛ በጣም በጣም ተጠቃሚ ሆኛለሁኝ እንዲሁ ለማንኛውም ሰው እንዲሁ ሳላይ ለሁሉም በጣም ተመሳይ በሆነ ጥራትን በመስጠቴ በማቅረቤ እነዛን ሰዎችን ነገ ተመልሶ እንዲመጡ ያደረኩበት እና እንዲሁ አንድ ጊዜ ብቻ እንኳን ገዝቶ ብዙ ጊዜ በዛ የቀሩ ሰዎችንም አጋጥሞኝ አያውቅም ተመልሶ እንደገና ሌላ ነገር ሲያስፈልጋቸው እኔ ጋር የሌለ ነገር ለራሱ ከማን እንግዛ ብሎ የሚያማክሩኝ እና እኔን በደንብ እኔ ጋር ያላቸው እምነት በደንብ የጠቀና የጠነከረበት አጋጣሚዎች የበዛበት አጋጣሚዎችን አጋጥሞኛል ማለት ነው። እና ይሄም ደግሞ በጣም አሪፍ የሚባል የአንድ ንግድ አለም ላይ ያሉ ሰዎችንም በጣም ትልቅ የሚባል ስኬት ነው ምክንያቱም ደንበኞች እንደዚህ በጣም ሲያምኑህ አንተ የምታመጣቸውን ነገሮች ላይ ምንም ነገር ሳይደራደር ሁላ የመግዛት እድላቸው በጣም ሰፊ ነው የሚሆነው ማለት ነው። እና በደንብ ሌላውንም ስራዬንም እያሰፋሁ ሲሄድ እነዛ ሰዎችንም በደንብ እያወቁኝ ስለሄድኩኝ እና ስላወቅኳቸውም እነሱንም ጓደኞቼ ስላደረኳቸው እነሱንም የቤተሰባዊነት ስሜት እንዲሰማቸው ስላደረኳቸው ነገ እኔ አዳዲስ ነገሮችን ስራ ብጀምር ለራሱ እንኳን እንደሌሎች ጀማሪ ሰራተኞች አይከብደኝም ምክንያቱም ከብዙ ሰዎች ጋር ተዋውቄያለሁኝ ከብዙ ሰዎች ጋር በተለያዩ ስራዎችንም ስለቆየሁኝ ብዙ ስራዎችንም አብረን መስራት እንደምንችል በተለያየ መንገዶችም ከዚህ በፊት በሰጠዋቸው አግልግሎቶችም ነግሬያቸዋለሁ ልክ ትልቅ እንደ እንደ ትልቅ ማስረጃ እኔ የሰጠኋቸው እኔ ጥራት ያለው ስራ ስለሰጠኋቸው ማለት ነው እና የኔን ብቻም ሳይሆን የሌሎች እንዲሁ ተቻኩሎ ጥራት የሌለው ስራ ለሚሰጡ ሰዎች ለራሱ የኔን ደጋፊ ነው የሆነው ማለት ነው። ብዙ ጊዜ እንደዛ ሲያደርጉ ሰዎችም እምነት አድሯቸው ወደ እኔ እንዲመጡና ከእኔ ጋር ያላቸው ግንኙነት በአዲስ መልኩ እንዲጀምሩ ጠንከራ በሆነ መልኩ የቤተሰባዊነት ስሜት እየተሰማቸው ሙሉ ልባቸውን ሰጥቶ እንዲያምኑኝ የራሴ የሆነ ትልቅ ስራ እየሰራልኝ ነው ማለት ነው እና እኔ በደንብ ጥራት ያለው ስራዎችንም በደንብ መስራት ይመቸኛል በጣም ከልጅነቴም እያንዳንዱን የጀመርኳቸውን ስራዎችንም ከፍጥነት ይልቅ ጥራትን በደንብ ትኩረት አድርጌ የምሰራበትን አጋጣሚዎችን ነው የምወደው እና የትም የሚያስቸኩል ነገሮችም የሉኝም ብዬ ነው የማምነው። ምክንያቱም ብዙ አባባሎች አሉ እኛ ሀገሮች ላይ እየሮጥክ ከማዋል ምንድነው የሚባለው አንገትን መያዝ ይሻላል? ስለዚህ በዛ መንገዶችንም በአንዴ ሩጠህ ብዙ ስራዎችንም ለመስራት እና ያንን የሰራሃቸውን እያበላሸህ ከብዙ ደንበኛችሁ ከቋሚ ለሚሆን የሚነበሩ ጓደኞቼን ከመጣላት ይልቅ አንድን ስራ ሰርተህ አንድን ደንበኛህን ዛሬ አስደስተህ ነገንም አንድ ከሰአትንም አንድ እያልክ ተራ በተራቸውን በደንብ ደስተኛና ቋሚ የሆነ ደስታ ስትሰጣቸው ከዚህ በላይ ጠንካራ ጓደኝነት የለም ብዬ ነው የማስበው። እና ጥራት ያለው ስራ ማቅረብ በጣም እችላለሁ።

የስራ ቦታ ደህንነት እንዴት ነው? የስራ ቦታችን ደህንነት በጣም አሪፍ የሚባል መልኩ እና ብዙ ነገሮቻችን እዛ ትተን የምንመጣበትን አጋጣሚዎች የሚፈጠርበትን አጋጣሚዎች ነው ያሉት ምክንያቱም በስራ ደህንነታችን እዛ ላይ ያሉ ጠባቂዎችን በጣም እንተማመናለን በጣም ጎበዝ የሚባሉ በጣም በብዙ ስራ ልምድ ያላቸው በብዙ ቦታዎችም የሠሩ በደንብ እኛንም ስለምናስጠንቅቃቸው ብዙ ነገሮችንም በሥራችን ላይ በቀላሉ ሊጠፉ የሚችሉ በጣም አስፈላጊ የሆኑን በቀላሉ የማይገኙ ንብረቶችም ስላሉ በጣም በጥንቃቄ ነው የሚጠብቁት ስለዚህ የስራ ደህንነታችን በጣም አሪፍ ነው። ብዙ ጊዜም ከሰዎች ጋር የሚያነካካኝ ነገሮችም ስለማይኖሩ ብዙ ግን ትኩረታችንም በራሳችን እና በተለያዩ ቦታዎችን የሚያስፈልጉን ቦታዎችንም እየሄድን አንዳንድ ነገሮችን የራሳችን እየዞርን ነው የምናመጣው። ከዛ በኋላ ብዙ ሰዎችም እንደሌሎችም ስራ ቦታዎችንም በቀላሉ ሰዎችን የሚገቡበት አይነት ቦታ አይደለም። ምክንያቱም ከሌሎች ሰዎች ጋር የሚያገናኝን ነገሮችንም በሥራችን ነው። እሱም ደግሞ እኛ በራሳችን ወደ ተለያዩ ቦታዎችን ከገበሬዎች ጋር ስለሆነ ብዙ ጊዜ የሚያገናኘን እነሱ ጋርም እየሄድን ራሳችን አዳዲስ ነገሮችንም ሲኖሩ ከእነሱ የወሰድናቸው አነዳአንድ ናሙናዎችንም የተለያዩ ጥናት አድርገን ከጨረስን በኋላ እኛ በዚህ በዚህ መልኩ ነው ይሄንን እያልን ከእነሱ ጋር ብቻ እንደዚህ አንዳንድ ነገሮችም እንዲያግዙ እና አንዳንድ ጥናት ልናደርግባቸው የምንፈልጋቸው ቦታዎችንም በተለይ መንገዶችንም ከእኛ ጋር በእግር በሚሄድባቸው አጋጣሚዎች የሚኖሩ በዚህ መንገዶችም ያግዙናል። ነገር ግን ወደ ቢሮአችን የሚገቡ በጣም ብዙ ሰው ስለሌለ የስራ ደህንነታችን በጣም የተጠበቀና እንዲሁ በጣም ብዙ ስራዎችን መስራት የሚቻል። የሥራህን ከጨረስክ በኋላ ብዙ ጊዜ በመስመር የሚሰሩ ስራዎች እንኳን በብ በብዛት የሚሳተፍበት አጋጣሚዎች አሉ። በቢሮአችን ያሉ ጓዱኝቼ ሁሉም የስራ ባደረቦቼ ማለት ነው እና እንዲሁ ተጨማሪ ስራ እንኳን ለመስራት ብዙ ጊዜ በኢንተርኔት የሚሰሩ በሞባይል የሚሰሠሩ ስራዎችንም ብዙ ጊዜ በጣም የሚረብሽ ቦታዎችን የማይፈልጉም በጣም ጸጥ ያለና ማንም ሰው ሊገባባቸው የማይገባባቸው ስራዎችንም ስለሚፈልጉ እንደዚህ አይነት ቦታም ስለሆነ ብዙ ስራዎችን ይሰራሉ። ጓደኞቼ እኔም በጣም ብዙ ጊዜ እንደዚህ አይነት ስራዎችንም እሰራለሁኝ። እንዲሁ ተጨማሪ አንዳንዴ ከዛ ከማገኘው ደመወዝ ይልቅ በዚህ በማገኘው ሁላ የሚበልጥበት አጋጣሚዎች አሉ ማለት ነው። እና እንዲሁ ሁሌም በጣም ቦታውም ለተለያዩ ስራዎችንም ለመስራት እንዲሁ የተለያየ ትምህርት እድሎችንም ለማግኘት የራሱን የሆነ ትልቅ እርስ በእርሳችን ስለምንተጋገዝ እና ስለ አዳዲስ ነገሮችን መረጃ ስለሚኖር ስለምንቀያየር ብዙ ጊዜ እንዲሁ ከቤታችን የምን ከድሮ ከስራ ቦታችን የምንወጣበት ሰአቶች ሁላ አይታወቅም ሙሉ ቀን ሁላ እዛ ልንውል እንችላለን። ብዙ ጊዜ እኔም አዳዲስ ነገሮችን ስሞክርና አዳዲስ ነገሮችንም ያገኘው መሰሎ ሲሰማኝ እንዲሁ የማገኝበት ከሌሎች የማወራበትን ሰዓት ሶት ሰአታችንም ሲሆኑ እኔ የምሳ ሰአቴን አቋርጬ እዛ ላይ የማሳልፈውን በአጋጣሚዎች ይበዛሉ ማለት ነው። እና ይሄንም የተነሳ በጣም የስራ ደህንነት በጣም የተጠበቀ እና በቀላሉ የማይደፈር አይነት ቦታም ስለሆነ እስካሁንም በደንብ ራሱን ጠብቆ የቆየ ስራ ቦታም ስለሆነ ነው ብዙ ጊዜ የምንወደው ማለት ነው። እና ይሄን ይመስላል የስራ ቦታችን በጣም አሪፍ በጣም ልክ እንደ መዝናኛ የሚቆጠር ነገር ግን በጣም ጸጥ ያለ ምንም ድምጽ ልትሰማበት የማትችል አንዳንዶቹ ሁላ ወደ እኛ ቪዲዮ ሲመጡ ምንድንነው በቃ ይሄ በጣም ያስጠላል ጸጥ ያለ ነው። እኛ እንደዛ አልለመድንም እያሉ አንዳንድ ይለያያል የሚባል አባባሎች አሉ። እና እኔ ደግሞ በተፈጥሮየ በጣም ጸጥ ያሉ ከራሴ ጋር ብዙ ጊዜ ላሳልፋቸው የምችልባቸውን ጊዜያቶችንም ስለምፈልግ ይሄ ደግሞ የአንደኛ የስራ ቦታ ደህንነታችን በጣም የተጠበወ እና በጣም ከምንም ነገሮችንም በደንብ እየጸዳ ስለሆነ በደንብ የሚረብሽም ድምጽ ስለሌለው በጣም ደህንነት የተጠበቀ ስለሆነ የስራ ቦታችን ብዙ ጊዜ እዛ ሄጄ ብዙ ስራዎችን እንዳሳልፍ እና ብዙ ገቢዎችንም እንዲኖረኝ የራሱ የሆነ ትልቅ ድርሻ ተጫውቶልኛል ማለት ነው። የስራ ቦታችን ደህንነት መጠበቅ ደህንነቱ በጣም የተሳካ በጣም አሪፍ። ሁላ ብዙ በቀላሉ በየቀኑ ይዘናቸው ላይ ልንመላለስ የነበሩ ላፕቶፖች ሁሉ እዛ ላይ ትተናቸው የምንመጣበትን አጋጣሚዎች በጣም ይበዛሉ ማለት ነው። ይሄ ከምን የተነሳ ነው የስራ ደህንነታችን በጣም የተጠበቀና በጣም ጥሩ በሚባል መልኩ እየተንቀሳቀሰ እንደሆነ በተለያዩ ነገሮችንም በጣም በጥሩ መንገዶችንም እየተራመደ እንደሆነ ማሳያ ነው ብዬ ነው የማምነው እና ብዙዎቻቸውን በዚህ ያምኑበታል ማለት ነው። ስለዚህ የስራ ቦታ ደህንነታችን በጣም የተጠበቀ ነው እንደፈለግነው ስራዎችን ለመስራት ይመቸናል። እንደፈለግናቸው የተለያዩ ነገሮችንም አሁን ላፕቶፕ ምናምን ስንይዝ ለምሳ ስንወጣ ዘግተናቸው እዛው ሁላ የሚያድርበትን

ስትታመም ከስራ ትቆያለህ? አዎ አንዳንዴ በጣም አስቸኳይ ስራዎች በሚኖሩኝ። እንዲሁ ህመሙ ስራ ላይ ከገባሁኝ በኋላ ከጀመረኝ ለትንሽ ነገሮችን እ ታገሰዋለሁኝ። ምናልባት አስቸኳይም ስራም ሲኖረኝ እስከምጨርሰው ድረስ እና እንዲሁ ትንሽ እንዲያልፍልኝ ብዬ በስራዬ ላይ የምቆይባቸው ጊዜዎች አሉ። ነገር ግን ብዙ ስራ ባልደረቦቼ እዛ ሲያዩኝ አለቆቼ ወደ ቤቴ እንዲሄድ በጣም ይገፋፉኛል። እና ነገር ግን እኔ ስራውን ሳልጨርስ መሄድ በጣም ያስጠላኛል ነገው ተመልሼ ለኔ ስለሆነ ወይም ደግሞ ለስራ ባለሮቼ ስራ እንዳይበዛባቸው እነሱም ወዳልተፈለገ ጫናዎችን እንዳላስገባቸው በማለት ትንሽን ተቋቁሜ ለመስራት እሞክራለሁኝ። እንዲሁ በጣም አንዳንዴ መቻል እነሱንም ሳልነግር እነሱም የስራ ባልደርቦቼ ከነገርኳቸው ወደ ቤቴ ራሳቸውም ስለሚሸኝ ለነሱም ሳልነግር በስራ የምቆይበትን ጊዜ አለኝ። ነገር ግን በጣም እያመመኝ እስኪሄድ እና ምናልባት ወደ ከፋ ደረጃ የሚያደርሰኝ ከሆነ ለስራ ባልደርቦቼ ነግሬ ወደ ስራ ወደ እንዲወስድኝ እንዲህ ሆስፒታል በኋላም ወደ ቤት እንዲወስድኝ እጠይቃቸዋለሁ። ማለት ነው እና በዚህ መልኩ ነው ብዙ ጊዜ ስትታመም የምትቆየው ማለት ነው። ነገር ግን አንዳንዴ በጣም እቆያለሁኝ እንዲሁ የተወሰኑ ስራዎች ሁላ ለመስራት እሞክራለሁኝ። ደህና ትንሽ ነገሮችንም ለመታገስ እሞክራለሁኝ ህመሞች በቀጥታ ወደ ተለያዩ ነገሮችንም ቀስ በቀስም ስለሚያርጉ በደንብ እስከሚጎዳኝ ድረስ እዛ ላይ የሰራሁት ቆይበትን ጊዜ አለ። እና ብዙ ጊዜ እንዲሁ ባለቆቼን በጣም ትችት ይቀርብብኛል በስራ ባልደረቦቼን በጣም ትችት ይቀርብብኛል። አንተ ከምልህ ምንድነው የማታርፈው? አንተም ነገ እኮ መጥተህ በደንብ ትደርስበታለህ ትሰራዋለህ። እኛስ ምን እሰራለሁ እነዚህ ምን ችግር አለው? አንዳንድ ሰዓት ጀምረን ሁላችንም ከማታ ከምንወጣው ሰዓት አንዳንድ ሰአቱን ጨምረን የምንሰራው ምን ችግር አለው? እያሉ እኔንም ይቆጡኛል። እና እኔም እንደዛ ስለሚቆጥኝ ስለማውቅ ብዙ ጊዜ አልነግራቸውም። መጨረሻ ላይ ልወጣ ስል በጣም ሲከብደኝ ነው የምነግራቸው። አንዳንዴም ዝም ብዬ ወደ ቤቴ ራሴን እሄድና ደውዬላቸው እንደዚህ እንደዚህ ስለሆንኩኝ ነው ሄጃለሁኝ እያልኩኝ በተለይ መንገዶችን እንነግራቸው ማለት ነው። እና በጣም ደስ የሚሉ ግንኙነት ስላለን ከስራ ባልደረቦቼ ከአለቆቼ ጋር ቶሎ መጥተው ወደ ቤት ነው የሚያዩኝ። ሆስፒታል ሄደሃል እንውሰድ እያሉ በጣም ብዙ ነገሮችን ያደርጉልኛል። ብዙ ነገሮችም ይዞልኝ ይመጣሉ እና አንዳንዶችም እንደዛ ናቸው። ማለት የስራውን በጣም ስለምንወደው እና እርስ በእርሳችን በደንብ ስለምንከብር እኔ ከቀረሁኝ ከስራ ከቀረሁኝ ሌላኛው ጓደኛዬ ነው ስራ የማበዛለትን እያሉ ራሳቸው አሟቸው እንኳን ራሱ በደንብ በደንብ ትዕግስት አድርጎ በሽታው እያመማቸው እያለ ራሱ ስራ የሚሰሩበትን አጋጣሚዎች አሉ ማለት ነው። እና ይሄም እንደዚህ አይነት ሁላችንም ጋር ያለ አይነት ፀባይ ነው ይሄ ማለት ነው። እና በተለያዩ ቢሮዎች ነው የጓደኞቼ እሰማለሁኝ እና ትንሽ ምክንያት ብቻ ብቻ የሚፈልጉ ብቻ ትንሽ ነገሮችን ሲያማቸው ምክንያት አድርጎ ሳምንት ሁሉ የሚጠፉ ሁለት ሳምንት ሁሉ የሚጠፉ የስራ ባለሮቻቸው እንዳሉ እና እርስ በእርሳቸውም በቃ በአይነ ቁራኛ እንደሚተያዩ። እንዲሁ በወረቤታቸው ሄዳሁ እንኳን የማይጠያይቅበትን ሰዓት እንዳለ ነው። በብዙ ጊዜ የሚነግሩኝ እና የህክምና ማስረጃው ራሱ በጣም ነው ከየት አጽፎ እንደሚመጡ እያሉ እርስ በእርሳቸውን እንዲህ የሚያማሩ እና የምር አሟቸው እያለ እንኳን ትክክል ነው ብሎ የማያምኑበትን ደረጃ እስከሚደርስበትን እንደዚህ ደረጃ የሚሄዱበትን አጋጣሚዎች እንዳሉ ብዙ ጓደኞቼም ይነግሩኛል። እና በጣም ይገርመኛል ያንን ነገር እኛ ጋር የለም። እንደዚህ ሳወራቸው እናንተ በቃ በጣም ከእናንተ ጋር መስራት ነበረብን። የእናንተ በጣም አሪፍ ነው። በእናንተ እናንተ ጋር አዳዲስ ነገሮችንም ለኛ የሚሆነው ስራዎችን ሲመጣ በእናታቸው ንገርልን በእናታቸው አስገባን እያሉ ሁሌም ይጨቃጭቁኛል። ይሄ እንደዚህ የኛ ፍቅራችንም ስለሚያዩ እና እኔን እንደዚህ የማደርጋቸው ነገሮችን እነሱም ስለሚያዩ ከስራዬ ጋር በስራ ጓደኞቼም ብዬ የተወሰኑ ነገሮችንም አሞኝ እያለ በደንብ እየተሰማኝ ያለ ስራን ላለመቀረት የማደርገውን ጥረት ያንን ነገሮችን ስለሚያዩ እኔን ብቻ አይደለም ጓደኞቼም ከእኔ በላይ በዛ መልኩ እንደዛ ያደርጋሉኝ። ብዬ ስነግራችሁም በቃ እናንተ ጋር ነበር መስራት የነበረብን። የእናንተ በእናታችሁ እንደዚህ ክፍት ቦታን ሲወጣ የስራ ሰራተኞችን ስትፈልጉ እናንተ ጋር ጽዳትም ሆነ እንገባለን እያሉ ራሳቸውን በደንብ ጨምሮ እያሉ ነገር ግን ያንን ፍቅር ስለሚፈልጉ የሰውን ፍቅር ምናልባት የሚያንሳቸው ቦታ ላይ ስለሆነ ነው። መሰለኝ ብዙ ጊዜ እንደዛ አይነት እያሉ በዛ መልኩ ወርዶ እንኳን መስራት እንደሚፈልጉ የሚያወሩብኝ አጋጣሚዎች አሉ ማለት ነው። እና በስራዬን ስታመም በጣም ትንሽ ነገሮችን ቆይቼ በደንብ እየባሰኝ የሄደ ብቻ ነው። ጓደኞቼም ጠርቼ ወይም የስራ ባለሮቼ ጠርቼ ወደ ህክምና እንዲወስዱኝና ወይም ወደ ቤቴ እንዲወስዱኝ የማደርገው እንጂ ለትንሽ ነገሮች እታገሳለሁኝ። ትንሽ ነገሮችንም ውሃ ቢጠጣውም ቢሆን የተለያዩ ነገሮችንም እያደረኩኝ በሙሉ ትንሽ ነገሮችን